ማታም እኔ ድምጽ ትሰማለህ? እሺ ማታ ያው እንግዲህ የተለያዩ ድምፆችን እሰማለሁ። ለምሳሌ እንደ መረጃ አይነቶች ከተለያዩ ሚዲያዎች የሚለቀቁ ድምፆችን ለምሳሌ እንደ ዜና አይነቶች የተለያዩ ፊልሞችን የተለያዩ ወሬዎችን እሰማለሁ። ከዚያ በተጨማሪ ደግሞ ያው በ ከቤተሰብ ጋር ያለ ወሬ ስለ ስራዬ አይነት ይሆናል። ስለ ትምህርት አይነት ይሆናል ስለተለያዩ ፕሮግራሞች ይሆናል ያው የቀጣዩን ቀን የቀጣዩን ሳምንት የቀጣዩን ወር ምናምን ያሉትን አጠቃላይ ሁኔታዎች ፕሮግራሞች እናወራለን። ያው እንግዲህከ ሰው ጋር እያንዳንዱ የራሱን ዘርፍ ያወጣል ይሄም ራሱ አንድ ትልቅ ነገር ነው። ሌሎች ደግሞ ከዚህ ተጨማሪም ሌሎችም አሉ። ልክ እንደ ጨዋታው አይነቶች ቁጭ ብሎ ከቤተሰብ ጋር የተለያዩ ሻይ ቡና ቡናዎችን በማፍላት ምናምን እንደዚህ። ከቤተሰብ ጋር ሰብሰብ ብሎ ያለውን ነገር ያው መጫወት ጨዋታ አሪፍ ነውና የተለያዩ ነገሮች እያነሳን ታሪኮችን የተለያዩ ቀልዶችን የተለያዩ ቁም ነገር አዘሎችን እነሱ እነሱ እያነሳን የተለያዩ ነገሮችን እሰማለሁ ያው በዚያ ላይ ደግሞ እንግዲህ እኔ የምሰማውን እሰማለሁ። ጠቃሚ ነገሮችን እወስዳለሁ በቀልድም ጠቃሚ ነገር ስለሚገኝ ጠቃሚ ነገሮችን እወስዳለሁ የማይጠቅመውን ነገር ደግሞ እየጣልኩ እሄዳለሁ ያ እንግዲህ የራሴ አማራጭ ነው። ሌሎችም ከዚህ አልፎ ደግሞ ሌሎችን ስተኛ ደግሞ ያው እንቅልፍ እስከሚመስድብኝ ሰዓት ባለው እንቅልፍ እስከሚመስደኝ ባለው ሰዓት ውስጥ ደግሞ የተለያዩ ነገሮችን አያለሁ ለትምህርት ሊሆን ይችላሉ። ስራ የምፈልጋቸው ነገሮች ሊሆን ይችላሉ እነሱ እነሱን አያለሁ። ሌሎች ደግሞ እንግዲህ ተጨማሪ መረጃዎችም ይኖራሉ። ከጓደኛ ጋር ማውራው ነገር ይኖራል። ሌሎች ሌሎች ይኖራሉና እነሱን ድምጾች እሰማለሁ እንቅልፍ እስከሚወስደኝ ሰዓት ባለው ድረስ ማለት ነው። ሙዚቃዎችንም እንዲሁ እሰማለሁ ያው ባህላዊ ሙዚቃውንም ዘመነ ሙዚቃውንም ለሰስ ያሉ በቃ አሪፍ ሰው ሲጨናነቅ ምናምን እንደዚህ ሲደብረኝ። የሆነ ከዲካም በኋላ ምናምን እንቅልፍ እንዲወስደኝ ምናምን የተለያዩ ሙዚቃዎችን ለሰስ ያሉ ሙዚቃዎችን እከፍትና ያው እንግዲህ ለአእምሮም ለመዝናኛም ያው ድካምን ለማስለቀቅ ሲባል እነሱ እነሱን እሰማለሁ። እና በእነሱም የተነሳ ደስ ይለኛል ሌሎች ድምጾች ደግሞ እንግዲህ አብዛኛውን ሰዓት የምንሰማቸው እንደዚህ ናቸው። ሌሎች ደግሞ የአራዊች ድምጾች አሉ ለምሳሌ የጅብ አይነት ጅቦች አሉ ደም ስላለ እነሱ ከሶስት ሰዓት ከአራት ሰዓት በኋላ መሸት ሲሕ ምናምን ይጮሃሉ የነሱን ድምጽ እሰማለሁ። ግን በአብዛኛው መስማት የምፈልገው ድምጽ እንግዲህ ከስልክ ከስልክ ጋር ከሚወጡት ነገሮች ናቸው ከሚዲያ ጋር ማለትም። የተለያዩ ሙዚቃዎችን ትምህርት አዘሎች ነገሮች የተለያዩ ቪዲዮዎች አሉ። ዲዶሚና አይነቶች አሉ የትምት ሊሆን ይችላል የተለያዩ ነገሮች የነሱን ጥሩ ጥሩ መረጃዎችን መውሰድ የሚያስፈልጉ ነገሮች። ያለውን ነገር ይሄ ነው ከዚያ ደግሞ ቀጥሎ የጓደኛ ምክር አይነትም ከ ድምጽ ካለ እሱን መስማት እንደ ውይን ይችላል። በመስመር ላይ ያሉ ውይይቶች ሊሆን ይችላሉ መጠየቆች ሊሆን ይችላሉ። እነሱ እነሱን ያው ስለ ስራ ሊሆን ይችላል ስለ ትምርት ሊሆን ይችላል አጠቃላይ ስለ ኑሮ ሊሆን ይችላል ስለ እቅድ ሊሆን ይችላል። የተለያዩ ነገሮች አሉ እነሱን መስማት በቃ ጥሩ ነገር ከተገኘ መስማት አልሆነም ያው እንግዲህ የሰሙትን ሰምቶ ማቋረጥ ሊሆን ይችላል። ከሱ ቀጥለው የቤተሰብ ጋር ያሉ ጨዋታዎችም እንደዚህ ናቸው። በጋራ በህብረት ሁኖ ያው ፍቅር የሰላም ያለውን ነገር ሁሉም አውርቶ ደስ ብሎ ተነፋፍቆ ምናምን በሰላም በደስታ በፍቅር ያለውን ነገር አብሮ መዋል። መዋልና ማደር እሱ አሪፍ ነገር ነው። እንግዲህ ማታ ላይ የሚከሰቱ ድምጾች አብዛኞች እነዚህ ናቸው። ሌላ ሌላም እንዲሁም የተለያዩ ድምጾች ሊሆኑ ይችላሉ ድምፀቶች ለምሳሌ ያው እንግዲህ የተለያዩ መሳሪያዎች ሲተኮሱ ድምጾችም ይሰማሉ። አብዛኛው ማታ ይተኮሳሉ ምናምን እንደዚህ ያው አካባቢ ለመረብሽ ተብሎ የሚሰጡ ነገሮች እነሱ ያስፈራሉ። ሌሎች ግን ደስ የሚሉ ድምጾች ወሬ ድምጽ በቃ ሰው እረፍት ስራ ይውላልኝ። ከዚያ በኋላ ስራውን ከስራ በኋላ ያው ከራድ እስከራድ እስከሚበላ ሰዓት እራት ተበልቶ ሊሆን ይችላል። የተለያዩ ድምጸቶች ይመጣሉ እነሱን ድምጽ መስማት እንግዲህ። ቁም ነገር አዘል ሊሆን ይችላል ቀልድ ሊሆን ይችላል የስራ ነገር ሊሆን ይችላል የተለያዩ ነገሮች ናቸው ለመዝናኛ ተብሎ ሊወራ ይችላል ሰበሰብ ብሎ አንድ ላይ ቤቃ ሁሉም እስከ እንቅልፍ ሰዓት ድረስ ባለው የተለያዩ ድም ነገሮች ድምፆችን እሰማለሁ እንግዲህ። ከዚያም አልፎ የጎራቤት ድምጽም ይሰማል። ክፉ ሊሆን ይችላል። አሪፍ ነገር ሊሆን ይችላል ጥሩ ነገር ይችላል እንግዲህ እሱ ይሰማል። የተለያዩ ነገሮች አሉ እንግዲህ እንደኔ እኔ የምሰማው አብዛኞች እንደዚህ ናቸው። እና የተለያዩ ድምፆችን እሰማለሁ። እንግዲህ ሁሉም በየሰአቱ ማለት ነው። በተለይ ማታ ማታ ያው እስከ ምተኛ ድረስ የተለያዩ ድምፆችን አስተናግዳለሁ። እና እሱ ለኔ አሪፍ ነው በጣም ብዙ ሚጠቅሙ አሉ ያው ሚጎዱ ሊኖሩ ይችላሉ። አብዛኞቹ ጠቃሚ ናቸው። አብዛኞቹ ጨዋታ ቢሆኑም የተለያዩ ነገሮች ደግሞ ትምህርት አዘል ደሞ አሉ። እና እነሱ እነሱን ያው እንግዲህ አካሄድ ያለው ማለት ነው። በተረፈ ይሄ ነው እንግዲህ የተለያዩ ድምጸቶችን እሰማለሁ ጠቃሚዎችን

በስራ ቦታ ጓደኛ አለህ? አዎ አለኝ በሚገባ እንጂ ያው እንግዲህ እንደኔ እንደማምነው አብዛኛው ሰው መቼም የስራ ባልደረባ አለው። እንደኔ ደግሞ እንደግሌ የራሴ የሆነ ጓደኛ አለኝ እንግዲህ ስራ ሲባል ብዙ አይነት ጓደኞች አሉ እንግዲህ በጣም መቀራረቡ ጓደኛ አለ አብረው የስራ አጋሮች አሉ ብዙ ቢሆንም ቢሆኑም አብሬ የሚቀራረበው ጓደኛ ግን አብሮ የኔን ስራ ልሽፍንልኝ የሚችልም በቃ የሆነ አደጋ ቢሆን ችግር ቢደርስም የኔን ልሸፍንልኝ የሚችል የልብ ጓደኛ የምለው ራሱ የቻለ አለ ሌሎች ደግሞ በጅምላ በአጠቃላይ ራሳቸውን የቻሉ ጓደኞች አሉኝ በስራ ቦታ ላይ ማለት ነው። በተለይ እዚህ ግብርና ስራ ጋር ተየይዞ ወይም የሆነ የተለያየ ምርቶች በምናመርትበት ሰዓት እሱ ጋር በጣም ብዙ ጓደኛ አለኝ እንዲሁ በሚገርም ሁኔታ። በጣም ብዙ ማለት ነው። የተለያዩ ማሳዎች የተለያዩ ነገሮችን እናምርታለን እና ፍራፍሬዎችን አትክልቶችን የተለያዩ የእህል አዝሪቶችን ጥራጥሬዎችን እነሱን ስናመርት የተለያዩ ጓደኞች ከቤተሰብ ጀምሮ ብዙ ጓደኞች አሉ በአንድ ስንሰራ አለ በአንድ እናመርታለን በአንድ እናጭዳለን ይኸው በጋራ ይኸው እንትኑ ምርቱ የየግላችን ይሁን እንጂ ስራው ግን በጋራ ነው አንዱ ሲቀር የአንዱ በቃ እንደዚህ መተጋገዝ አይነት ልክ በጋራ በህብረት መስራት ማለት ነው እሱ እሷ አለ። እና ከዚህ ጋር በጣም ብዙ ጓደኛ አለኝ እሱ ዋነኛው እንዳለ ሆኖ በሌላ ቦታ ደግሞ ሌሎች እነዚህ በመስመር ዝርጋታ በመሰመር ላይ የሚሰራቸው ስራዎች ደግሞ አሉ። እሱ ጋር ደግሞ እንግዲህ ተለያዩ ጓደኞች አሉ ከዚህ ከቤት ውስጥ ባይሆንም ግን በመስመር የምንገናኘው እንዲሁ ልክ በዲጂታል አለም። እነዚህ ጋር በጣም ጓደኞች አሉ የምናወራቸው ከስራ ጋር ስራ እንዴት ነው የተለያዩ መረጃዎችን የምንጋራባቸው በመድረኮች ላይ የተለያዩ ጓደኞች አሉ ስራ እንዴት ነው አንዱ የሚያውቀውን አንዱ ማስረዳት አንዱ የማይቀዉን ነው አንዱ መስረዳት የተለያዩ መረጃዎች ሲወጡ መሻሻሎች ሲወጡ ምናምን እነሱን ነገሮች የምንቀያየርበት በጣም ብዙ ጓደኛ በጣም ብዙ ጓደኛ አለ እንደው ከዛኙ እልቅ ከግብርናው ይልቅ የዚህኛው በጣም ጓደኛ ይገኛል በቃ ምክንያቱም ይሄ ቀላል ነው አመችነው። በቃ በምንፈልገው ሰዓት የምንፈልገውን ሰው ገብተን መልእክት መላክ ነው ሰውየው ደግሞ መልእክቱን አይቶ ጥያቄውን ተረድቶ ይመልሳል እና በተለይ በሺህ በመስመር ላይ ያለው ጓደኛ እጅግ በጣም ብዙ ነውና ያው ጓደኛ ግን ተመርጦ ነው ደግሞ የምሆነው አሪፍ አሪፍ በሙያ የምፈልገውን ነገር ይሰጠኛል ብዬ የማምነውን ነው እንጂ ሁሉንም አይደረግምና። ለሰላምታ ብዙ ጓደኝ ይኖራል ግን ለስራ ደግሞ የተለዩ ጓደኞች ይኖራሉ እኔም ምሰራዉን ስራ አብሮ የሚሰሩ የሚያግዙ በቃ የሆነ የሆነ ስራ ቦታ የሆነ ስራ እየሰራሁ መሃል ላይ ሲጠፋኝ ወይም የሆነ ነገር ሲያቅተኝ እነሱ ጋር እጠይቃለሁ እነሱ ደግሞ ውጤት ያለ መረጃ ይሰጡኛል ከእኔ የተሻሉ ከሆኑ ያው እንግዲህ የተለያዩ መረጃ ይሰጡኛል ከቻልኩት እኔ መፍትሄ ለማንጣት እሞክራለሁ ችግሩን ወይም ያለውን ነገር የሚሰራው ነገር ለመፍታት እሞክራለሁ። ከአቅሜ በላይ ከሆነ ግን እነሱም ይሰጡኝ መረጃ አብሬ ጨምቄ የተለያይ መረጃዎችን አሠ በአንድ ለመፍታት እሞክራለሁ ማለት ነው እና ጓደኛ በሁሉም ቦታ አለ ብዬ እንደኔ አምናለሁ። በቃ ስራ እስካለ ድረስ ጓደኛ አለ ግድ ነው ምክንያቱም ስራዎች አብዛኛው የሚሰሩት በህብረት ናቸውና አንድ ሰው ራሱን ችሎ ፍጹም መቼም አይሆንም። ያው ሁሉም አንድ ሰው ወቅኩ ብዬ የማውቀው ነገር ገና ከጀርባው አለ ግድ ነው ይሄና እና እውቀቶች አዲስ ናቸው ነገም እውቀት አለ ሁሌም እውቀት አለና አንድ ሰው ያወቀ የሚመስለው ገና ያላወቀው ነገር አለና ከዚ ተከትለው በጋራ ሲሰሩ ግን አንዱ የሚያውቀውን አንዱ ላያውቀው ይላል አንዱ የማያውቀውን አንድ ሊያውቀው ይችላል እና ከዚህ ጋር እየይዞ የምትጠፋኝ መረጃ ልጠይቅ እስከቻልኩት ድረስ እሞክራለሁ ካልቻልኩት ደግሞ ከእኔ በላይ ያሉ ጓደኞች እጠይቃለሁ እነሱን የሚያስረዱኝ ቶሎ መረጃ ስብስብና የችግሮችን ለመፍታት መሞከር እሱ አንድ አሪፍ የሚባል አለ የታየውን ነገር ነው እና ወይም ጥሩ የሚባለው ጉዳይ ነው እና ከዛ በተጨማሪ ደግሞ እንግዲህ በሌሎችም ጓደኞች ይኖራሉ እንዲሁም ከስራ ከስራ ጋር ተያይዞም አለ በሌሎች በመዝናኞችም ቦታ ይኖራሉ ጓደኞች እንዲሁ በተለማመድናቸው ጓደኞች ዝም ብለው በቃ ስንወጣ ስንገምናወሩ ጓደኞች ማሉ እንዲሁ ስንት ሰፈርም በተለያየ ትምህርት ቤትም በሌሎችም እንዲህ ባብሮ አደግ የምንገኘው ጓደኞች አሉ እነሱ እነሱም አሉ የተለያዩ ጓደኞች አሉ በተለይ በስራ ቦታ በተለይ በኢትዮጵያ በስራማ ቦታ በኢትዮጵያ በገጠራማ ቦታ አካባቢ የተለዩ ስራዎች አሉና እሱ ጋር በጣም ብዙ ጓደኛ ይፈራል። እነሱ ከተለያዩ ስራዎችን እናስተናግድ ያለን ያው የጉለል ስራ ስለሚጠይቅ እሱ እነሱ ጋር በቃ አሪፍ የሆነ ነገር እናስኬዳለን። እና የተሻለውን ነገር እንግዲህ ብዙ ጓደኛ አለህ ለሚለው አዎ አለኝ በሚገባ ነው ያለኝ በመስመሩም በመስመር መሰራቸው ስራዎችም አሉኝ በዚያኛው ከመስመር ውጪ በጉለት መስመር ስራዎችም ጓደኞች አሉ እና ይሄ ነው እኔ ያለኝ መረጃ። ተለያዩ ጓደኞች አሉኝ ያው የሚጠቅመኝን ሀሳብ ወስዳለሁ የልብም ጓደኛም ላችሁም አሉኝ። የተለያዩ ነገሮችን የሚጠቅሙ ነገሮችን ይጠቃሚ የምላቸውን ነጥቦች ይመርጥ ወስደያሉ ማለት ነው።

የጠዋት እለታዊ ተግባራችሁ ምንድነው? የጧት እለታዊ ተግባር እንግዲህ ሰው እንግዲህ የተለያየ ተግባር አለው እና እኔ ደግሞ እንደ ግሌ የማወራው እና የኔ ተግባር የመጀመሪያው ደረጃ በጧቱ እንሳና ቀደም ብዬ እኔው ከአሥራ ሁለት ሰዓት በፊት ሊሆን ይችላል አስራ ሁለት ሰዓት ሊሆን ይችላል አስራ አንድ ሰዓት እኮ በተለይ እነሳና ቅድሚያ ከሁሉም በላይ የሚቀድመው ጸሎት ነው። እንግዲህ የጸሎት ሰዓት ነው። እንግዲህ ሰው ፈጣሪ መጀመሪያ መመስገን አለበት ከዚያም ወደ ስራው መሄድ ያለበት ከዚያ በኋላ ነው። እና እንግዲህ የፈጠረን አምላክ ሰላም ያሳደረን አምላክ በሠላም እንዲያውለው የሚችለውን ያህል የአቅሙን ያህል ጸሎት ጸሎት ያደርሳል። ጸሎትን በስርዓት ከአደረሰ በኋላ ያው እንግዲህ የሚቀጥለው ቁርስ ነው። ቁርስ ይበላል ጾም ከሆነ ጾም ነው ካልሆነ ቁርስ ይበላል። ከቁርስ በኋላ ደግሞ ያው ሁለት ሰዓት አካባቢ ምናምን ወይ የእለቱ ስራ ይጀምራል። የስራው ቅድመ እቅድ የሚወጣው ማታ ላይ ነው ቀድሞ በማታ ይወጣና ከዚያ ጠዋት ላይ ሲነጋ የሚሰራውን ስራ በያንዳንዱ ስራ መውሰድ ያለበትን ስራ ይወስዳል። ከመጀመሪያ ምን ይጀምራል የሚለውን የመጀመሪያው መጀመሪያ ከከባዱ ስራ ነው። ምክንያቱም ሰው ሲተኛ የተለያዩ ጉልበቶች ሰብስቦ ነው የሚነሳው እና ጠዋት በተለይ በቂ እንቅልፍ ተኝቶ ከሆነ ጥሩ የሆነ ጉልበት አለውና አእምሮው አዲስ ነው ጥሩ ጉልበት አለው ነገሮችን ለመስራት። በጧቱም የታመቀ ጉልበት አለው። እና እነሱም በቃ ጥሩ በጣም በተለይ ከባድ ስራ የሚባለው አድካሚ የሚባለው ስራ መጀመሪያ መስራት ያለበት በዚያ ላይ ሰዓት ስለሆነ እኔ የምሰራው ያንን ነው። እሱን በቃ እስከ ስድስት ሰዓት እስከ ሰባት ሰዓት እስከ ስምንት ሰዓት ባሉት የሆነ እስከ ምሳ ሰዓት ዋናውን ስራ ጨርሳለው። ከዚያ በኋላ ያለው ሌላው ቀላል ነው። ከምሳ በኋላ ዘና እያልኩም ሌሎች ስራዎቸን የሚጨርሱ ካሉ ደቃቆች ስራ እጨርሳለሁ። የሚያልቅ ካለቀም ችግር የለውም ሌላ ቀጣይ ስራ ደግሞ ይሰራል። እና የመጀመሪያው ስራ በቃ ከባድ ስራ የሚባለውን መስራት እሱ ነው። መጀመሪያው ደረጃ ለምሳሌ የመስመር ስራዎች ከሆኑ ለአንድ ሰው የምሰራለት ስራ ካለን እሱን የላከልኝን መረጃ አይቼ ስራው በሚጠይቀው መልኩ አዘጋጅ ተዘጋጅ አድርና ጠዋት ላይ ሰራለታለው የሰዓት ገደብ አለው። ስራው በሚጠይቀው መልኩ ሰራለትና ከዚያ በኋላ ያው የቀኑ ገደብ ሲደርስ እልክለታለሁ ቀድሜ እሰራና እንደገና የሚሻሻል ነገር ካለም እሱን አየና እልክለታለሁ። ሌሎች ደግሞ የጉልበት ስራዎች ከሆኑ እንግዲህ መጀመሪያ የሚያየው ሰው ስራ ይሰራል። ለምሳሌ ከአዝመራ ጋር ከአዝርዕትት ጋር የተያያዙ ወይ ከምርታማነት ጋር የተያያዙ ከሆነ እነሱ መጀመሪያ የሚያብሰው የትኛው መጀመሪያ መቅደም አለበት የሚለውን እናስኬድና ብቻዬን የምሰራው ከሆነ ብቻዬን ሰው የሚያስፈልግ ከሆነ ከሰው ጋር አብሮ በጋራ ይሰራና። ቀድሞ የሚሰራው ነገር በደንብ ካሸነፍነው በኋላ የሚቀጥለውን ደግሞ በቃ መቀጠል በዚህ መልኩ አሪፍ እናደርጋለን ቀጣይ ቀን ደግሞ እንዲሁ ቀጣይ እለትም እንዲሁ እያደረገ እንሰራለን። ሌላ የመስመሮች ከሆኑ ደግሞ እንግዲህ የሚቀድመው መቅደም በቃ ከበድ ያለው ማስቀደም ከዚያ ቀላሎችን ቀስ እያደረጉ መስራት በዚያ ልክ ነው። እንግዲህ ሌሎች ስራዎችም ሊኖሩ ይችላሉ ከዚህ በተጨማሪ ደግሞ ይሄ እንደ ዋናኛ ስራ ሆነ እንጂ ደግሞ ሌሎች የንግድ የንግድ ስራዎች ሊኖሩ ይችላሉ። የተለያዩ መሸጥ የመለወጥ ስራዎችም አሉ እነሱም አሉ እንግዲህ እነሱም ወቅት ጠብቆ ገቢያ ተጠብቆ መሸጥ ያለባቸውን ነገሮች ማውጣት ወቅት ሲል ገቢያ እንግዲህ ወቅታዊ ነገር ስለሆነም። የገቢ ወራት የገንቢ ወቅት ምን አይነት ወቅት ነው የትኞቹ ወራቶች ነው የሚለውን ይጠናል። ከዚያ በኋላ መውሰድ የደረሱ ምርቷችንም ሆነ የተለያዩ ነገሮችን መውሰድ ውስጥ ወደ ገበያ ያው ገበያ በሚጠይቀው መልኩ የገቢው ሁኔታ ባለበት መንገድ እነሱን ለመሸጥ ለተለያዩ ሰዎች ለፈላጊዎች ለፈላጊዎች ማቅረብ። ወደ ሌላ ቦታ የሚሄድ ከሆነም እንግዲህ ፈላጊ ባለበት ቦታ ወስዶ አድርሶ የተለያዩ ነገሮችን መሸጥ ይሄም ዋነኛው ነውና። ከሌሎች እዚህ ስራው በተጨማሪ እንግዲህ ይሄም አለ። ዋና ስራዬ ግን እንግዲህ እንዳልኩት መስመር ስራዎችን እና መስመር ላይ ለምሳሌ የተለያዩ መድረኮች ለሚሰሩ ስራዎችን እና ያው እንግዲህ የምርታማ ጋር ከምርት ጋር የተያያዙ ስራዎች። እነዚህ ወሳኝ የሚባሉ ናቸው እንደኔ ሀሳብ የምሰራቸው ስለሆኑ ማለት ነው። እነሱ ስለሆኑ። እና እንደዚያ ነው እንግዲህ ያለው ነገር ሌሎች ስራዎችም ሊኖሩ ይችላሉ እንግዲህ ደግሞ ከዚሀ በተጨማሪ ነው። ቤተሰብ ማግዝ ሊሆን ይችላል እንግዲህ ደካማ ቤተሰብ ካለ የተጨነቀ ሰው ካለ በቅድሚያ ለቤተሰብ ነው ለቤተሰብ ማገዝ። ከራስ አልፎ ደግሞ ግድ ቤተሰብ እናት አባት ስላለ እነሱንም ማገዝ አለ። ሌሎች ስራዎችንም የመስራት አቅም ደግሞ አለ በጎ አድራጎትም ስራ ሊኖር ይችላል። ሌሎች ስራዎች ሊኖር ይችላሉ ይሄ ይሄ ሁል ጊዜ ሳይሆን አልፎ አልፎ ነው የሚሆነው የዕለታዊ እድል ስራ አይደለም። ቅድሚያ የኛ እለታዊ ስራ አግኝ እንግዲህ ወይም ምርቶችን የማምረት ስራ ነው። ወይ የመድረክ ስራው የመድረክ ላይ የስራ ስራዎችን በሚጠይቀን ሙያ ወይ በሚጠይቁን መልኩ የእያንዳንዱ የራሱ ሙያ አለው በዚህ ላይ መስራት እንዲህ የምሰራው እንደዚህ

አዳዲስ የስራ ግንኙነቶች ትፈጥራለህ አዎ እንግዲህ እኔ በቻልኩት አቅም እንግዲህ ለመፍጠር እሞክራለሁ። ያለኝንም እንግዲህ አዲስ ነው ብዬ አምናለው ያው ማለት ቀጥታ አዲስ ግኝት ነው ማለት ነው። የምሰራቸው ስራዎች ግን ለኔ አዲስ ነው አብዛኞቹ አዲስ ናቸው እንደዚሁ ይጠቅማሉ ብዬ የማስበው ናቸው። እና የተለያዩ ነገሮችንም መሞከር በቃ ሰው ልጅ እስካለ ድረስ ሲገኝ ለማግኘትም ለመኖር ሲል በተለያዩ ግንኙነቶች ላይ ስራዎችን መፍጠር። ለምሳሌ ለምሳሌ በግብርና ስራዎች ላይ የተለያዩ ሰብሎች ይሞከራሉ ፍራፍሬዎች የትኛው ይመቻል? የአንዱ አመት ለአንዱ አመት ያው በአመታዊ ከሆነ የሚደርሱ ሰብሎች አንዱ የትኛው ይሻላል የሚለውን ይካሄዳል። አትክልቶች እንዴት ለዘለቄት አይነት ከሆኑ ደግሞ በደንብ ተጠንቶ። የትኛው ያዋጣል ገበያው ምን አይነት ነው አትክልቱ የትኛው አይነት ነው? ዘሮች ምኖች ተጠንተው የአየር ፀባዩ አጠቃላይ ያሉ ነገሮች ተጠንተው ስለምናደርገው። እሱን በደንብ ተጠንቅቀን ነው የምናደርገው። ወቅታዊ የአዝመራዎች ከሆኑ ደግሞ ሰብሎች ከሆኑ። ወቅታዊ ሰብሎች ከሆኑ የተለያዩ ምርቶች ከሆኑ ደግሞ እነሱን ደግሞ እንግዲህ ለእለቱም ቢሆን አጥንተን ያው ምርታማነቱን ገቢውን አጥንተን ያድርጋል። ሌላ ደግሞ አዲስ የስራ ግኝቶች የስራ ግንኙነቶኝ እንፈጥራለን የሚለው አዎ እንግዲህ በተለይ በመስመር ዝርጋታዎች ላይ ባሉ ስራዎች ላይ። እንግዲህ የሆነ ሙያ አለኝ ያንን ሙያ ደግሞ እንግዲያ ለሰዎች ለማቅረብ አለብኝ ግዴታ እነሱን ደግሞ በተሻለ አቅም። በቃ በቃ ከባለፈው ስራ የተሻለ ስራ ምን ላይ ነው አሪፍ ጎበዝ ነው ብዬ ምን ማሻሻል አለብኝ የሚለውን ነገር መስራት። በቃ ለሰዎች ማራኪ አጥጋቢ ሲያዩት በቃ የሆነ የሚያረካቸው አይነት ስራዎች መስራት አለበት። ለምሳሌ ለአንድ ባልደረባዬ ወይም ስለ ባልደረባ የምሰራለት ነገር የሚያዘኝ ነገር ይኖራል። እሱን ከ በቃ እለት በእለት የተለያየ ነገሮች መስራት ለምሳሌ የዛሬ ወር የሰራሁት ባለፈው የሰራሁትን። ቀጣይ ደግሞ ምን አድርጌ ላሻሽለው የሚለውን ይሄን ነገር በአእምሮ አፍልቆ የተሻሻሉ ነገሮችን የተለያዩ ነገሮችን አይቶ ማሻሻል። በቃ ስራው የሚያዘው መልኩ በተገቢው ሰዓት ቆንጆ የሆነ ስራዎቼን ለመስራት እሞክራለሁ በቃ። ግድ ነው ስራዎች መሻሻል አለባቸው መቼም አንድ ሰው አንድ ስራ ይዞ አዚያው ላይ መቅረት የለበትም ወይም ወደ ኋላ መሄድ የለበትም ወደ ፊት ነው መሄድ ያለበት ግዴታ እና። እኔ በቻልኩት መጠን የተለያዩ ስራዎችን ለማሻሻል እሞክራለሁ ያሉት ስራዎቼንም በጥራትና በጥንቃቄ። ጊዜዎችን አክብሬ ለደንበኛዪ ለማቅረብ ሁሌም እሞክራለሁ ወደ ፊትም እቀጥላለሁ። እና ያለው ነገር እንደዚህ ነው የስራ ግንኙነት። ከዚህም አልፈው ደግሞ የተለያዩ ሰዎች ጋር መገናኘት በቃ ስራውን በተለያዩ ለተለያዩ ሰዎች መስመሩን ዝርጋታ ማስፋት። ከተለያዩ ደንበኞችን ማፍራት። ለምሳሌ በመስመር ላይ የዘረጋሁት እሱ በጣም ብዙ ይፈራዋል። በዚያኛው በምርቱ የሚሆነው ምርት ስራዎች ጋር ተያይዞ የተለያዩ ደንበኞች ማፍራት። አስመጪና ላኪ አሉ የተለያዩ ሰራዎች እነሱ ጋር ተገናኝቶ ያለውን የገበያውን ከተጠና በኋላ እነሱ እንዲረከቡ ማድረግ። በቀላሉ ተረከብን እኛ አስረክበን እነሱ ደግሞ ሌላ ወደ አትርፈው ይሸጣሉና። የተለያዩ ያ ሁሉ ምንድን ነው እንግዲህ ገቢን ለማግኘት ነው። የተለያዩ ገቢዎችን አግኝቶ ኑሮን ለማሸነፍ ቤተሰብ ለመምራት ትዳር ለመምራት ልጆችን ለማሳደግ። ከራስ አልፎ በቃ ሀገርንም ለመጥቀም ወገን ለመጥቀም የተለያዩ የተቸገሩ ሰዎችን ለመጥቀም እሱ እሱ እንግዲህ ትልቅ መሰረት ነው ብዬ አምናለሁ እኔ እንደራሴ የተለያዩ የስራ ግንኙነቶችን። ትፈጥራለህ የሚለው ጥያቄ በደንብ እፈጥራለሁ። በእኔ ሙያ ልክ በምርቱም በምርቱም ሆነ በመስመር ዝርጋታዎች በተለያዩ መድረኮች ያሉ ስራዎችን። ከተለያዩ ስራዎች ጋር ፍቃድ እየጠየቅኩ ፍላጎት እንዳላቸው የተለያዩ ስራዎችን ስራዎች እያሳየሁ ምናምን እነሱም በቃ ያን ነገር እንዲገዙ ማድረግ። እኔ ደግሞ የተቻለኝን አቅም የተለያዩ ጥበቦችን ተጠቅሜ መስራት ስራው ጥራት ያለው አሪፍ የሆነ ስራ ለመስራት እሞክራለሁ። እና ቀጣይም እንግዲህ ደግሞ ከዚህ የበለጠ የተሻለ እሰራለሁ። ብዬ የተለያዩ ደንበኞችንም አሁን በቋሚነት ለማፍራት እሞክራለሁ። እነዚያ ደንበኞች ደግሞ ወደ እኔ ታስበው የተለያዩ ደንበኞች አሁን እንዲያመጡልኝ ወደ እኔ ያለኝን የቻልኩትኝ ያህል አቅሜ እስከቻለ ድረስ። እሞክራለሁ ብዬ አስባለሁ ወደ ፊቱም እስካሁን አለ ለወደፊቱም እንግዲህ አስባለሁ እሞክራለሁ ብዬ አስባለሁ እኔ ያለኝ ሀሳብ እስከዚህ ልክ ነው። ሌሎች ከዚህ አልፎ የስራ ግንኙነቶች እንግዲህ ሊኖሩ ይችላሉ በተለያዩ በንግዱ መስመር ሊሆን ይችላል። ሰው እንግዲህ የተለያዩ ስራ ያገናኘዋል እና በተለያዩ መድረኮች ላይ በተለያዩ ሰው በሄደበት ቦታ በቃ የተለያዩ ስራ ግንኙነቶች ልክ ትልልቅ የሆኑ። ልክ ትልልቅ የሆነ ገንዘብ ምንጮች እንዳላቸው እነዚህ አይነት እቅድ አቅዶ ማስፋፋት የተለያዩ ነገሮች ሰው በሚችለው አቅሙ ማለት ነው። አስፋፉ የተለያዩ ገቢዎችን አግኝቶ ከራሱ ጀምሮ እስከ ሀገር። ጥሩ የሚባል ገቢ ያለው ሰው ጥሩ የሚባል ደረጃ የኑሮ ደረጃ ለመኖር እንግዲህ እኔ ሰፊ እቅድ አለኝ ብዬ አስባለሁ ለወደፊቱም አለ

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? አዎ እንግዲህ ይታወቃል ያው እንግዲህ ዘመኑ የቴክኖሎጂ ነው የዲጂታል ነው አለም ወደ አንድ መንደር እየመጣሽ ነው ይታወቃል ከጊዜ ወደ ጊዜ ሰው ከሚያስበው በላይ ተለያዩ ነገሮች እተፈበረኩ ነው። የሰው ልጅ ከምድር አልፎ ወደ ህዋ የሚኖርበት እንግዲህ ነገሮች እየመጡ ነው። ከዘመናት ዘመናት የምናየው ነገሮች እጅግ ከአእምሮ በላይ የሆነ ተመራማሪዎች የበዙበት። የሰው ላይ ከአእምሮ በል የሆነ ነገር ይሆናል ተብሎ የሚታሰበው ነገር እየሆነ ያለበት ነገር ነው እና። ይሄ ሲባል እንግዲህ ሰው ላይ ትልቅ ራዕይ ያለው የሆነ ወደፊት የሚኖር የሚያየው ነገር አለ ተስፋ አለው ይሄን አደርጋለሁ ብሎ የተለያዩ ምኞቶችን ይመኛል። እና ከምኞቱ ቀደም ከምኞቱ በኋላ ደግሞ እንግዲህ ሰው ላይ ቀስ በቀስ ጊዜ ይፈጃል እንጂ ነገሮችን የሚያካሂድበት የሚያደርስበት የሚያሳካበት የሆነ ህልም አለው። እራይ አለው ተልእኮ አለው ይሄ ራሱን የቻለ አንድ ነገር አለ። እና ከዛ ቀጥሎ እንደኔ እንግዲህ ቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ ምል ጥያቄ? እንግዲህ ተለያይ መፍትሄዎችን እሞክራለሁ። ለምሳሌ እንግዲህ እኔ ቴክኖሎጂ ባለሙያ ነኝ ባልል የተለያዩ ነገሮችን እሰራለሁ ባልል ባልን ማለት ትልልቅ እነዚህ ፕሮግራም የሚመሩ ነገሮችን ለምሳሌ እንደ አርቲፊሻል ኢንተለጀንስ እነዚህ ነገሮች ይሰራሉ ባልም ግን እነሱ ተጠቅሜ የተለያዩ ነገሮችን እሰራለሁ የሚሰራበትን። ለስራዬ አጋዥ የሆኑ ነገሮችን እየተጠቀምኩ እሰራለሁ ግድ ነው በቃ ስራን ያቀላሉ ምን ይላሉ ጉልበትን ወጪን ባጠቃላይ ያሉ ነገር ይሄ እንትን ይላሉና። እና አንዳንድ ስራዎችን ስሰራ የሆነ ቴክኖሎጂ ችግር ሲያጋጥመኝ እንግዲህ የመጀመሪያው ደረጃ የመጀመሪያው ደረጃ እንግዲህ ተለያዩ ነገሮችን መመርመር ነው በቃ እንደዚህ በዚህ መፍትሄ የምሆን ነገሮችን እመረምራለሁ። በመሰረቱ አብዛኛው ነገሮች የምትሰራ በጋራ ስለሆነ እንግዲህ አንዱን ሊያውቅ ይችላል ግን የመጀመሪያው ደረጃ እንደኔ አጋጠመኝ የሆነ ነገር እየሰራሁ የሆነ ነገር ችግር ካጋጠመኝ። እነሱ መጀመሪያ ደረጃ ነገሮችን ለመፍታት የተለያዩ ሜትዶች መጠቀም እንግዲህ በመስመር ላይ ያሉ ነገሮችን ትምህርቶችን መውሰድ ለዚያ ለዚያ መፍትሄ ይሆናል ብዬ የማስበውን ነገሮች መሞከር። አሁንም መሞከር መሞከር መሞከር ምክንያቱም አንድ ነገር ችግሩ የሚፈተው ሲሞከር ነው የተሞከረ ይከረል የተሞከረ ይሄዳል። የተሻለ ነገር መፍትሄ ሲመጣ ያንን ነገር ይወስደዋል። ከእሱ ባለፈው ደግሞ እንግዲህ ለዚያ ነገር የተፈጠረው ጭግር መቼም ሁሉ በእያንዳንዱ ራሱን የቻለ ሙያ አለውና ለተፈጠረው ችግር ደግሞ በዚያ። በሙያው ያሉ ሰዎችን መፍትሄ መፈለግ ከእነሱ በወለያ በመስመር ላይ ሊሆን ይችላሉ መውቃቸው ሰዎች ሊይችላሉ ጓደኞች ሊሆን ይችላሉ ከዚያ ጋር። ይሄ ችግር ተከስቷል ይሄን ነገር ስሰራ ይሄ ችግር ተከስቶብኛል እና ለዚህ መፍትሄ ካላችሁ ብዬ እጠይቃችኋለሁ። በራሴ መንገድ ሄጄ የተለያዩ ነገሮችን እንግዲህ ሪሰርቾች ምናምን ተመራምሬ መፍታት ከቻልኩ ፈታለሁ። መፍታት ካልቻልኩ ደግሞ እንግዲህ የሚያውቁ ሰዎችን እገዛ እጠይቃለሁ። ከዚያ በኋላ እነሱ የሚሰጥ መመሪያ አለ ይሄንን እንድታደርግ ይሄንን እንድታደርግ ነገሩ በቀላሉ ትፈታለህ የሚሉት የሚለውን ነገር መልስ ካወሰድኩ በኋላ የነሱም መሆን ከራሱ የተጨማሪ ደግሞ እመርምራለሁ። አሁን ብዙ ነገሮችን ከሞከርኩ በኋላ የነሱን ደግሞ አውሬ ጨምቄ ሀሳብ ወስደው ነገር ቶሎ የሚፈታልኝ ከሆነ ደስ ይላል ነኝ። ካልሆነው ተጨማሪ ደግሞ ከዚህ የሚወቅሰው ደግሞ መጠየቅ ነው እንግዲህ። የሰዎችን ማናገር አሁንም ተለያዩ ነገሮች በአለም አትሌት የተለያዩ ሰዎች ይኖራሉና። ለዚያ ለዚያ ቴክኖሎጂ መቼም ቴክኖሎጂ የሰራው ሰው ነው እና ለዚያ ችግር የሚሆን ደግሞ አሁን እኔ የዘመኑት ተለያዩ ባለሙያ ያለው ሰው ባለሙያ ያላችሁን ሰዎች አቅርቧልና። እነሱ ጋር መውሰድ ሀሳቡን ወስዶ እንዴት እንደሚፈታ ችግሩን? በደንብ መግባባት ያለውን ነገር ለመፍታት መሞከር እንግዲህ ያለኝ ድረስ ያለኝ መንገድ ነው ያንን መጀመሪያው ደረጃ ራሴን ፈትሻለሁ። ቴክኖሎጂውን ላለው ችግር የሚሆን መፍትሄ በተለያዩ መንገዶችን እሞክራለሁ። ከዛ በኋላ ከተሞከረ በኋላ ጥሩ መንገድ ካለ ያው ጥሩ መፍትሄ አለ መፍትሄ የምለውን ቅድም ተከተል ወስዳለሁ። የተለያየ አመራጮች መፍትሄ መውሰድ እነሱን ሞክሬ ከተሳካም ይኸው እነሱን እወስዳለሁ ካልተሳካ ደግሞ ከኔ በላይ ያሉ ጥሩ ጥሩ ሰዎች ይኖራሉና በሙያው ላይ ተካኑ። እነሱን በደንብ አናግሮ ምናምን ለመፍትሄው ጥሩ የሆነ ጥያይ ለችግሩ ጥሩ የሆነ መፍትሄ ካለ እሱን አጤን ወስዶ። ችግሩ ባገጠመበት ሰዓት ወይም ባጋጠመበት ጊዜ ለመፍታት መሞከር። ከዚህ ወደሚቀጥለው ስራ አሻሽሎ ለመጅ ከተቻለ ዘዴ የሆነ በቃ ደህንነቱ ጠበቀ ስራ ለመስራት የተለያዩ ነገሮችን መጠቀም ያው። አንድ ስራ ስራ ሲሰራ የተለያዩ መመሪያዎች አሉትና መመሪያው ተጠቅሞ በጥንቃቄ ሰርቶ ለመኖር ሁሌም የተለያዩ ፕሮግራሞችን ለመያዝ ያስችላል

የሞባይል ዳታ ትጠቀማለህ? በሚገባ ነው አይማ እንዲሁ ይሄ እንዲሁ እኔን ይመለከተኛል በተለይ እኔን ይመለከተኛል እንደኔ ማለት ነው። በተለይ እንደ ሀገራችን ያው እንግዲህ ከዚህ ጋር አያይዞ ትንሽ እንግዲህ ሀገራችን ገና በማደግ ላይ ያለችነችና የተለያዩ ዝርጋታዎች መስመር ዝርጋታዎች ገና ናት። እዚህ የዳታ ከዳታ ጋር ከዋይፍ ጋር ተያያዙ ያለ ነገሮች ገና አልሰማሁም እና በየቦታውም የአንዳንድ ሰው በቃ 80 ፐርሰንት ወይ 90 ፐርሰንት የሚባለው እንግዲህ ህዝባችን ወይ በተማረው የሚያንቀሳቅሰው የተማረው የሰው ሀይል የሚንቀሳቀሰው ነገሮች የሚንቀሳቀሰው በዳታ ነው። በቃ ስልኩ ላይ ባለው ዳታ ሊሆን ይችላል እንግዲህ ተለያዩ ጥቅሎች መግዛት ሊሆን ይችላል። ከቴሌዎች እንደዚህ የመስመር የመስመር የኢትዮ ቴሌኮም የቴሌኮም ነገሮች የቴሌኮም አገልግሎት ሰጥቼ ከእነሱ ጋር ሊሆን ይችላል። ቀጥታ በመስመር ባሉ ነገሮች ለመግዛት ሊሆን ይችላል። እና ይሄ እንግዲህ ሀገራችን ገና በማደግ ስላለ ሁሉ ነገር አልተሳካም። እና እሱ እንግዲህ አብዛኛው ሰው እኔ በማውቀው ደረጃ እንግዲህ እሚጠቀመው በዳታ ነው። ከዚህም እንግዲህ ተጠቃሚው ደግሞ እኔ አንዱ ነኝና ዳታ በጣም ነው እምጠቀመው በጣም ሲበዛ በጣም እንደውም የተለያዩ ትምህርቶችን በመስመር ላይ ያሉ ትምህርቶችን እምወስደው እሚገርመው በዳታ ነው። ያው እንግዲህ ያለኝ አቅም እስከ እዚህ ስለሆነ ድረስ ማለት ነው። ያው እንግዲህ ላፕቶፕም ነገርም ስለሌለኝ እምጠቀመው በስልኬ ነው። አብዛኛው ነገሮችን እምወስዳቸው በስልኬ ነው ያው ዳታ እሞላለሁ። የቀኝ ሊሆን ይችላል የሳምንት ሊሆን ይችላል የወር ሊሆን ይችላል የዓመት ሊሆን ይችላል እነሱ እነሱ ነገሮች አሉ። አቅሜ በፈቀደው የቀን ከሆነ የቀን የሳምንት ከሆነ የሳምንት እንደዚያ ነገር የወር ከሆነ የወር እነሱን እገዛለሁ። በቻልኩት መጠን የተለያዩ ነገሮችን ከማየት ይልቅ ያው ሙያ አዘል የሆኑ በቃ ጠቃሚ መረጃዎችን ብቻ መርጦ ለማየት ነው የምፈልገው። እኔ ትምህርት ስማር ይው ትምህርት የሚያዘውን የተለያዩ መማሪያ መድረኮች አሉና መድረኮች በተክክል ይሰራሉ ከሰዎች ጋር የሚያገናኙና እነሱም እነሱም በሚፈልጉት መንገድ ትምህርቱን ይሰጡናል። እነዚያን እንጠቀማለን ፕራክቲስ ማድረጊያ ደግሞ እራሱን የቻለ ይኖረዋል። እና ዳታዎችን በቃ ጠቃሚ የሆነ ቦታ ላይ ነው የማውላችው እኔ እንደኔ ማለት ነው። ከዛ የተለያዩ ነገሮችን ማየት ይቻላል እንዲሁ ፊልሞችንም ቀልዳ ቀልዶችንም የተለያዩ አዝናኝ ነገሮችን አይቼ አላውቅም ግን እሱም በዳታ ትንሽ ከበድ ይላልና ወጪ አለው። ትንሽ አስቸጋሪ ስለሚሆን እኔ የምፈልገው በቃ ወሳኝ አይነት ነጥቦችን በተለይ ትምህርት ለትምህርት የሚባለውን ነገር የሆነ ሙያ የምማረው ስላለኝ እየተማርኩ የምሰራበት የራሱን የቻለ ሙያ ስላለ እሱን ግዴታ ማበልጸግ አለብኝ። አዳብሬ ከራሴ አልፎ ቤተሰብንም እንደ ሀገርም እምጠቅምበታለሁ ስራዎችን ደግሞ ጥርት ባለ ስራ ሰርቼ በቃ ከፍተኛ ጥራት ያለው ስራዎችን ለመስራት። የተለያዩ ነገሮችን እያሻሽልኩ መማር ከአሁን ካለሁበት ስራ የተለያየ ቦታ የተለያየ ስራዎችን እያሻሻልኩ እፈልጋለሁ ለሚለኝ ሁሉ ለሚፈልገው ሰው ሁሉ አቅርቦት ማቅረብ ነው። የተለያዩ የተለያዩ ናሙናዎችን የስራ ናሙናዎችን እሰራና አስቀምጣለሁ በደንብ። እነሱን እስኪ የስራ ናሙና የሰራሄው ሲባል እነዚያን ቶሎ እልካለሁ። ሰውየው አይቶ ገምግሞ ከተመቸው እኔን ማሰራት እፈልጋለሁ ይላል። ይልክልኛል በምንገናኝበት መንገድ። በተለያዩ መድረኮች አሉ የምንገናኝበት ከእሱ ጋር ተገናኘን በኋላ ወደ ዋናው ስራ እንገባለን እንፈራረማለን የተለያዩ የስራ መድረኮች አሉ። ከዛ ጋር የሚፈልገው ሙያው በሚያዘኝ መልኩ እገባለሁ እንሰራለን። እና እንደ አጠቃላይ ዳታ ትጠቀማለህ? የሚለው እንግዲህ ጥያቄ ምንም ጥያቄ የለውም እኔ በጣም በእጅጉ እጠቀማለሁ በቃ ዘጠና ፐርሰንት እጠቀማለሁ ቢዬ አስባለሁ ነው። እንዲሁ ከምንም በላይ የወጪ አለው በጣም አለው በደንብ ነው ያለው ወጪ። ያው እንግዲህ ዳታ እስከሆነ ድረስ በተለይ የቀን የሳምንት ምናምን የሚሞላ ከሆነ አስቸጋሪ ነው የወር ሲሆን ትንሽ አንድ ጊዜ ነው አንልሚት ነው የሚሆነው። ገደብ የለሽ ስለሚሆን እሱ እንደውም አሪፍ ይመስለኛል። ግን ደግሞ እንደ አጠቃላይ ተሟልቶ ለእለት ትንሽ ከበድ ስለሚል ወጪ ምናምን። ያው እንግዲህ የቀን በምንፈልገው ሰዓት እየገዛን ምናምን የተለያዩ ነገሮችን እሰራለሁ በቃ ሙያ የሚያዘኝን ስራ እሰራለሁ። መማር ሲያስፈልገኝ እማራለሁ መስራት ሲያስፈገኝ እሰራለሁ። የተለያዩ እቅዶች ፕላኖች አሉ። ያን እቅድ ተከትሎ ለሰዎች ለማድረስ የተለያዩ ነገሮችን መስራት ነው። እንግዲህ እና በዚያ ልክ ነው ያለው። የእኔ እንግዲህ ከዳታ ጋር ያለው ግንኙነቴ በዚህ ልክ ነው። ቀጣይ እንግዲህ ደግሞ አቅም ሲገኝ የተለያዩ ገቢዎች እየጠነከሩ ሲሄዱ አመታዊ ነገሮች አንድ ጊዜ ገዝቶ ከወር ጀምሮ ከዚያ በኋላ ወደ አመታዊ ነገር አንድ ጊዜ ገዝቶ የተለያዩ ሰፊ ስራዎችን መስራት ይሄም እቅድ አለኝ። እንግዲህ ለወደፊቱ እንግዲህ ያው ፈጣሪ ካለው ይሳካል ቢዬ አስባለሁ

ስለ ቅርብ ጓደኛህ ንገረኝ እንግዲህ ያው ጓደኛ ሲባል እንግዲህ ብዙ ሚስጥራት አሉት ያው እንግዲህ በጣም ብዙ አይነት ጓደኛ አለ የስራ ጓደኛ አለ አብሮ እንደዚህ ቤተሰባዊነት ጓደኛ አለ በጣም የልብ ጓደኛ አለ የተለያዩ ስራዎች ጋር የሚያገናኝ ጓደኛ አለ በጣም ብዙ ጓደኝነት አለ እንግዲህ እንደምናውቀው ከእሱ ጋር አያየዘነው እንግዲህ ስለ ቅርብ ጓደኛህ ከተባለ የቅርብ ጓደኛ የምለው እንግዲህ ከሁለት ወይም ከሶስት አይበልጥም እንግዲህ እንደ አጠቃላይ በቃ ጥሩ ጓደኛ የምላቸው እንግዲህ ሶስት ናቸው በቃ ጥሩ ጓደኛ እነሱም የወንድ ናቸው እንግዲህ ሚስት ራሱን ችሎ አለች ከዚያ አልፈው ደግሞ እንግዲህ ያው ወንዶች ናቸው እነሱ ጥሩ ጓደኛ ናቸው አብረን የተማርነው አብረን የምንኖረው በደጉም በጥሩ ነገርም በመጥፎ ነገርም አብረን ተስማምተን ያለውን ችግር ሲገጥመን አብረን ፈተን ደስታ ሲሆን አብረን ተጋርተን የምንኖረው ጥሩ ጥሩ ጓደኛ የምላቸው ሁለት ሶስት ጓደኞች አሉ እነሱ እንግዲህ አብረው የተማሩ ናቸው በቃ ተለያዩ ነገሮች የምንማርበት ከእምነት ጋር አያይዘው የምንማማርበት በችግር ጊዜ የምንደራረስበት በስራ አብረን የምንገናኝበት ቤት ለቤት እየተገናኘን በባህል በወግ በተለያዩ ገጽታዎች በተለያዩ እምነት ጋር ያሉ ነገሮች ጋር የምናወራበት በስራ ነገር የምንገናኝበት መረጃዎች የምንነጋገርበት እንግዲህ ጓደኞች አሉኝ በቃ እንግዲህ የማያልቁ መረጃዎች ናቸው ብላችሁም ያስደፍረኛል ምክንያቱም ሰው ተነቦ የማያልቅ ስለሆነ መጽሐፈ አሁን አለ ያው መጽሐፍ ለምሳሌ አንድ መጽሐፍ አንብበን እንጨርሰዋለን ሰው ግን የሚሰጠው መረጃ ተነቦ አያልቅም ምክንያቱም የሰው እውቀቱ ብዙ ስለሆነ ሁሌ በአንድ ጊዜ ሰው ማንበብ አይቻላልም እና በቃ በየእለቱ የሆነ መረጃ ይኖረዋል እና በተለይ በደንብ የሚያውቅ ሰው አዋቂ ከሆነ አስታዋይ የሆነ ፍቅር ያለው ሰው የሚሰጥ ከሆነ ስታነቡ ስለማያልቅ እኔም እንግዲህ የኔን መረጃ እሰጣቸዋለሁ እነሱም ይሰጡኛል የምፈልገውን ነገር በቃ ሳይደብቁ ሳይዋሹ ምን ሳይሉ ሳያጭበረብሩ ሳይሸውዱ ያላቸውን መረጃ ይሰጡኛል እኔም እሰጣቸዋለሁ እንዲህ እያልን በቃ አብረን እንኖራለን በሰላም በፍቅር ያለውን ነገር እንግዲህ እያንዳንዳችን ፍቅራችንን እየገለጽን እንኖራለን የቅርብ ጓደኛ የምላቸው ከሶስት በቃ አይበልጥም ከዚያ በላይ ሶስት ናቸው በቃ የልብ ጓደኛ የምላቸው ሌሎችም ጓደኞች አሉ እንግዲህ ከስራ ጋር ከተለያዩ ነገሮች የሚያገናኝን ስራ አለ ጓደኛ አለ እሱ እንግዲህ ሁሉም የምንደዋወለው አብረን የምንገናኘው ሁሉም ጓደኛ አይሆነም ያው አብሮነት እስካለ ድረስ ሁሉም ይከባበራል ማክበርና የመከባበር ግዴታ አለን ግን ጥሩ ጓደኛዬ የምላችው በሻይ ቡናምን የማንለያየው በመዝናናትም የማንለያየው በፍቅር የማንለያየው በችግር የማንለያየው በሀዘን በደስታ በተለያዩ ነገሮች የማንለያየው እንግዲህ እነዚህ ሶስት ናቸው ቋሚ ናቸው አብረን ነው የምንሰራው እንግዲህ ያው እንግዲህ ፈጣሪ እስከፈቀደው አብረን እንዘልቃለን ያው ትንሽ ቦታችን ተወሰነ የተወሰነ ኪሎ ሜትር ቢራራቅም ግን አብረን በፍቅር በሰላም ምናምን አብረን እንትን እንላለን ያለው ነገር እንደዛ ነው ደግሞ ያለውን ነገር አብረን በፍቅር ለመቀጠል እንሞክራለን አለን ቀጣዩ እንደዛ ነው ያለው ነገር በሰላም በፍቅር አብሮ ለመቀጠል ደስ ይላል ሌላው ጓደኞችም አሉ እንግዲህ ያው እኛ የምንፈልገውን ነው ቀጣዩ ደግሞ እንግዲህ ደስ የሚል ጊዜ እንደምናሳልፍ ተስፋ አለኝ ለቀጣዩም ቀናት ደስ የሚል ነገር እንደምናሳልፍ ለቀጣዩ ዘመናት ቀስ ብለን እንደምናሳልፍ ደስታ አለኝ እና ጓደኞቼ አሪፍ ናቸው እንግዲህ የምጠብቃቸው ሁሉም መረጃ ያካፍሉኛል እኔም እሰጣቸዋለሁ እና እንግዲህ አብረን በፍቅር ነው የምንዘልቀው በፍቅር በሰላም አብረን በተለያዩ ነገሮች አብረን እናሳልፋለን እና የፍቅር ሰው ነን የሰላም ሰው ነን ብዬ እንደኔ አስባለሁ እንግዲህ ሰው የራሱን ነው የሚያስበው እና እንግዲህ ደስ የሚል ሀሴት ደስታ አለው ጓደኞቼ በጣም እወዳቸዋለሁ አከብራቸዋለሁ ደስ ይላሉ። በቃ የፍቅር ነገሮች እያላቸው ደስ ነው እሚሉኝ። እንግዲህ አብረን እናከብራለን። እና ቀጣዩንም በፍቅር በሰላም አብረን እንዘልቃለን ብዬ ተስፋ አለኝ፤ ለእድገትም ለተስፋም ለሁሉም አብረን ነን። እና እና ጓደኞች እከበራቸዋለሁ። በተለይ በእምነት የሚሰጡኝ አስተምሮ እውቀት ደስ ይለኛል። እኔም የማውቀውን ድረስ የማንበብ ልምድ አለኝ፤ እና እካፍላቸዋለሁ በደንብ እስከቻልኩት ድረስ በደንብ ነው የማካፍላቸው። እኔ የተለያዩ መጽሐፍቶችንም ማንበብ እወዳለሁ። በተለይ መንፈሳዊ መጽሐፍቶችንም ማንበብ እወዳለሁ፤ አጋራቸዋለሁ ወይም ቀስ አድርጌ እንዲገባቸው አድርጌ አስረዳቸዋለሁ። እና ያለው ነገር እንደዛ ነው። ጓደኞቼን በጣም እወዳቸዋለሁ። የፍቅር ሰው

ዳቦ ማብሰል ትችላለህ ለሚለው ጥያቄ? ያው እንግዲህ እንደ አጋጣሚ እኔ ዳቦ ማብሰል አልችልም። ያው ሌሎችን ስራዎች እችላለሁ ግን እንደ አጋጣሚ እንግዲህ ማለት አልለመድኩም እንግዲህ ብዙዎች አውቃቸዋለሁ ጓደኞችም ቤተሰቦችም አሉ ብዙ ወንዶችም ይችሉ አሉ። ያው ተቀጥረው የሚሰሩ አሉ በተለያየ ዳቦ ቤቶችን ማሽን አካባቢዎችን ማሽኖችን ገስተው ማከፋፈል የሚሰሩ ምናምን አሉ እኔ ግን ማውሰል አልችልም እንግዲህ በዚህ ወጥም ተማሪ ነኝ። ከትምህርት አልፎ የተለያየ ከፍተኛ ተቋማት ሂጀ እየሰለጠንኩ ነኝ። እስከዚያ ድረስ እንግዲህ ያው እንደሙያ ብዬ እኔም አልያዝኩትም ማለት አልቻልኩም። እስካሁን ድረስ እንግዲህ ሌሎች ምግቦችን ግን መስራት እችላለሁ። ለምሳሌ እንደ ኢትዮጵያ እንደ ሀገራችን እንጀራ የሚባል አለ እንጀራ ምግብ ዋናኛ ምግባችን ነው። ሁሌም በቃ በቃ በቃ ከአመት እስከ አመት እስከ ዘላለም ይዘነው የምንኖረው ምግብ በአብዛኛው በስፋት በቃ እሚታወቀው የእንጀራ ምግብ ነው። እሱን በደንብ መጋገር እችላለሁ ከ አዘገጃጀት ጀምሮ እንዴት እንደሚዘጋጅ ምናምን ሁሉ አውቀዋለሁ እሱን መጋገር እችላለሁ። ጋግሬም ስለተማርኩ አብስዬም ስለተማርኩ እሱን ነው እችለውአለሁ። ዳቦ ግን እንግዲህ አብዛኛው በማሽን ነው አብዛኛውን ደግሞ በ ሸክላ አለ የሸክላዎችም ትንሽ እናቶች ነው የሚችሉት የሴቶች ነው ብዛት የሚችሉት ወንዶች ብዙ የሚችሉትም የማሽኑን ግን ሁሉም ወንዱን ማዘጋጀት ይችላል። ችግር የለውም። ማሽኑን ቀላል ስለሆነ ልምድ ብቻ የሚያስፈልግ እንጂ እሱ እንግዲህ እንደ አጋጣሚ እኔ አልችለውም። እንግዲህ የዳቦ ማብሰል ያን ያክል ከብዶ እኮ አይደለም። ያው ከፍላጎት አንፃር ከልምድ አንፃር ነው። እንጂ ያው ከእንጀራ ማብሰሉ አይከብድም ዙሮ እንጀራ እንዲያውም ከበድ ይላል። በሸክላ ነው እሱ የሚዘጋጀውና ሸክላው ተጥዶ ምናምን ነው። ከዚያ ሊጡ የሆነ እንጀራውም እሱ ጋር ተዘጋጅቶ ነው የሚጋገረው። እና ልክ እንደ ደብ በሸክላ ነው እንደ ደቡብ የሚዘጋጀው። እሱ እሱ ቀላል ነው ግን ዳቦ እንግዲህ እንደ አጋጣሚ ሆኖ ሞክሬውም አላውቅም። ያው መመገብ ብቻ ነው እንጂ የተዘጋጀውን እኔ ራሴ እንግዲህ አልሞከርኩትም አላዘጋጅም። ለሽያጭም ሆነ ለራሴ ምንም እኮ ለሽያጭ በሆነ ለራሴ ራሱ አላዘጋጅም። የቤተሰብ ባለቤት የምንለው ሰዎች ሲያዘጋጁ ግን ያው በግዢ መልኩ ሊሆን ይችላል ከቤት ከቤት ካለም ከቤት ጋር ከእንጀራ ጋር ከተለያዩ ምግቦች ጋር አብረን እንመገባለን። እንመገባለን በዝህ ልክ ነው። ያለው እና ዳቦ እንግዲህ እንደ አጋጣሚ ሆኖ ማብሰል አልችልም ወይም ማዘጋጀት አልችልም። ይሄ እንግዲህ ፍላጎት ነው ድክመት ላይሆን ይችላል አሁን እኮ ማዘጋጀት እችላለው ማለት። ከሰዎች አይቼ ወይም ተለዋምጄ መስራት ብፈልግ እኮ እችላለሁ። ባሰብበት እችላለሁ ግን እስካሁን እንግዲህ አልቻልኩም። ማድረግ አይቻልም። ፍላጎቱ ካለኝ ግን የገበው ሁኔታ አሁን በተለይ ዳቦዎች አሪፍ ናቸው እሸጣለሁ ሁሉም የእለት ምግብ ስለሆነ በደንብ በደንብ እሸጣለሁ። ያው ቢበዛም በእያንዳንዱ ቦታ አይኖርም ግን በደንብ ሰለሚሸጡ። አስፈላጊ ከሆነ ገበው ታይቶ የሚያዋጥነት ከሆነ ምናምን። አጋጣሚ ስራ እድልም ስለሆነ ካስፈለገ በዛ ቢባል የሳምንት የሁለት ሳምንት ትምህርት ነው የሚያስፈልገው ማሽኑ እንግዛትንም ነው። እሱ ጋር አያይዞ ያው ማሽኖችን እና እንግዲህ በዚሁ አጋጣሚ ያው እኔ ስለማልችል ነው። ቀጣዩን ግን ያው እችላለሁ ካልኩ መቻል ስለመቻል የተለያዩ ምክንያቱም የተለያዩ ትምህርቶች ተምሬያለሁ። ከዚህ የበለጠ ብዙ ፈታኝ ነገሮችን ስለተማርኩ። ይሄን ማዘጋጀቱ ያው ቀላል ነው። ዙሮ ያው ፍላጎቱ ካለ ባለቤቴ እንኳን ብታሳየኝ ራሱ መልመድ የምችለው ነገር ነው። ያን ያን የሚከብድ ነገር አይደለም የሚከብድ ነገር ነው አይደለም። ያው ባቦ ማብሰል ማዘጋጀት ነው ከዛ በሸክላ ማዘጋጀት ነው ወይም በማሽን ማዘዝ ነው። ሌላ ምንም ታሪክ ያኛ ውስውስብ የሆነ ታሪክ የለውም። ዳቦ ሲባል እንግዲህ ቀለል ያለ ነው ተስማሚ ነው። ሁሉም በተለይ ለህፃናት እንግዲህ የእለት ተእለት የጧት ምግባቸው ነው። ያው እንግዲህ ጠዋት ጠዋት መመገብ እሚችሉት እሱን ነው ከእሱም አልፎ ትልቅ ሰዎችን በጣም ይመገቡታል በተለይ ግን ለህፃናት በተለይ የሁኔታ ግዴታ ያስፈልጋቸዋል ከወተት ጋር ከተለያዩ ምግቦች ጋር አብረው አያይዘው የሚመገቡት ነው። እና በጣም ገንቢ ምግብ ነው ሀይል ሰጪ ነው ጉልበት ሰጪ ነው። በጣም አበረታች ነው። እኔም ራሴ እጠቀማለሁ በጣም ደቦ እወዳለሁ። እንደውም ከትምህርት ጋር ተያይዞ ስለምትጠቀም በጣም እወዳለሁ እስካሁን ድረስ ራሱ የዳቦ ፍቅር አለኝ። በቃ በሚገርም ሁኔታ እና ላዘጋጀው ማዘጋጀት የምችለው ነው። እንግዲህ እስካሁን እንደ እድል ሆኖ የሚሆን እንደ ስራ አለመፈለግ ይሁን የሆነ እንግዲህ የዳቦ ሽያጭንም ሂሳብ አለማወቅ ይሁን እስካሁን ሌላ ሙያየ ስለሆነ ይሄን የማልችለው ሁኔታ ስለሆነ እንግዲህ የማልችለውን አልችለውም። ለቀጣይ ምንአልባች የሆነ እምለምድበት ሰዓት ይኖራል ብየ እያሰባለሁ እንግዲህ

የአካል ብቃት እንቅስቃሴ ታደርጋለህ? አዎ አደርጋለሁ ይሄ ግዴታ ነው። በቃ እንግዲህ እንደ አጋጣሚ ሆኖ እንግዲህ ሀገራችን ገና በማደግ ላይ ስላለች እንግዲህ የተለያዩ ስራዎች ራሱ አንድ የአካል ብቃት እንቅስቃሴ ናቸው። ሚገርመው ሁኔታ። እንግዲህ ያደጉ ሀገሮች አብዛኛው ስራ ሚሰራው በማሽን ራሱን ባቀለለ መልኩ ስለሚሆን ቁጭ ብሎ የማዘዝ ስራ ነው። ሚሆነው ሀገራችን ግን እንዳጋጣሚ ገና ስለሆነች አብዛኛው ስራ ተወጥቶ ተወርዶ የጉልበት ስራ የምኑ ተደማምሮ ተደማምሮ ነው። አብዛኛውን ስራው ቀላል የሚሆን ቀለል ያሉ ስራዎች ሚሰሩበት በጣም ትንሽ ናቸው። ሃያ ፐርሰንት ወይም ሰላሳ ፐርሰንት ነው በቀላል ነገር ሊሰሩ ይችሉ እንጂ። ሰባ ፐርሰንቱ በቃ አብዛኛው ሰራ የሚሰራው የሆነ የሆነ ውጣ ውረድን ሚጠይቅ ጉልበት ሚጠይቅ ወጪ ሚጠይቅ ጉዞን ሚጠይቅ ነው አብዛኛው ስራ የኢትዮጵያ ስራ ይሄ ይታወቃል። ይሄ ራሱ አንድ አካል ብቃት እንቅስቃሴ ነው። እንዴ ጥያቄያችን መጣ ግን የአካል ብቃት እንቅስቃሴ የምንገኝ እንግዲህ ታደርጋለህ ወይም የሚለውን ጥያቄ እንግዲህ እንደ ግሌ እኔ እንደ ራሴ አደርጋለሁ። ይኸው ሁሌም አይደለም ግን አደርጋለሁ በቃ ማድረግ ባለብኝ ሰዓት አደርጋለሁ በቃ እንግዲህ በጣም የስራ ጫና በሌለበት ሰዓት ማድረግ ባለብኝ ሰዓት እንደዚህ ሰዓት ሳገኝ ትርፍ ሰዓት ሳገኝ አገኛለሁ አረጋለሁ በቃ እሱን የአካል ብቃት እንቅስቃሴ። የአካል ብቃት እንቅስቃሴ ደግሞ ራሱን የቻለ መመሪያ አለው እንደተማርነው ትምህርታችን ጋር አያይዘው በጣም ብዙ ቦታ ተምረነዋለኝ ያአካላት እንቅስቃሴ እንግዲህ ራሱን የቻለ ትምህርት አለው። የተለያዩ መመሪያዎች አሉት። የተለያዩ መስሪያ ክልሎች ያስፈልጉታል። የተለያዩ ትጥቆች ያስፈልጉታል። ራሱን የቻለ ምግብ ያስፈልገዋል በቃ ራሱን የቻለት አንድ ትምህርት ስለሆነ። እሱን መሰረት ያደረገ ነው እንጂ ዝም ብሎ እንዲሁ ዝም ብሎ በመመሪያ አልቦ ሚሰራ ስራም አይደለም። ለውጥ ለማንጣት ከተፈለገ መመሪያ አለው ራሱን ችሎ። በቃ በእያንዳንዱ ሰዓት እንዲሁ እንዲሁ እንኳን አሰልጣኝ ራሱ ቢኖር ደስ ይላል በቃ። አሰልጣኝ ካለ በግዴታ በአሰልጣኝ መመራት ነው። ከለለ ግን ደግሞ እንግዲህ ቀጥ ተብሎ የአካል ብቃት እንቅስቃሴ ለጥንካሬ ለጤንነት ለተለያዩ ብርታት በቃ ራስን ለማነቃቃት አእምሮን ለማዝናናት ሲባል። ምክንያቱም ስፖርት የአካል ብቃት እንቅስቃሴ ሲሰሩ የተለያዩ የአካል ብቃት እንቀስቃሴ ስንሰራ ቁጥር የተለያየ አእምሮአችን በዚሁ ልክ የታደሰ ነው የሚሄደው። ስራ ለመስራት አንድ ደስ ሚል መንገድ ስለሆነ። በራሳችን መንገድ ምንሰራው ከሆነ ያው እንግዲህ በተመቸን ሰዓት መስራት ነው። ፕሮግራም ካለው ራሱን ችሎ ግን የሆነ አካል ብቃት እንቅስቃሴ ከሚያሰሩ ሰዎች ሂደን ምንሰራው ከሆነ። እሱ ራሱን የቻለ ሰዓት አለው ግዴታ በዚያ ሰዓት መገኘት አለብነ እና የሆነ ክፍያዎች ምኖች ስላሉት ግዴታ ነው። ግን በራሳችን በተማርነው መንገድ ለማስኬድ ከፈለግነ ደግሞ በቻልነው አቅም ያው ጥንካሬ ለምን የምንም ለምን የምናስኬደው ከሆነ ያው ራሳችን በቻልነው አቅም። አቅማችን በፈቀደው ጉልበታችን ጊዜያችን ባለነው ሰዓት በሚችል በሚመቸን ሰዓት። የተለያዩ ስፖርት አይነት የአካል እንቀስቃሴዎች አሉና እነሱ መስራት በቃ። ለጤናችን ለጥንካሬያችን ለአቅማችን የተለያዩ ስራዎችን ለመስራት ደስ ብሎን እንድንሰራው። ጠዋት ሊሆን ይችላል ማታ ሊሆን ይችላል ከስራ መልስ ሊሆን ይችላል ወይም ጠዋት ቀደም ብሎ ተነስቶ ሊሆን ይችላል። በሚመቸን ሰዓት የአካል ብቃት እንቅስቃሴ አካሄደን ምግባችን በልተን ወደሚቀጥለው ስራ ደግሞ እንሸጋገራለን ይሄ እንግዲህ እንደ ሰው ምርጫ ነው። እንግዲህ ራሱን ችሎ። ብቃት እንቅስቃሴ ከሚያሰሩ ግለሰቦች ሄዶ ተመዝቦ በስርዓት የሚሰራ ሰው አለ። ከቤቱ ሁኖ ደግሞ የነሱን እንቅስቃሴ እያየ እንዴት እንደሚያደርጉ እነሱ ፕሮግራሞችን በደንብ ከተማሩ ትምህርት በላይ የነሱን ፕሮግራሞች በደንብ እያየ መመሪያዎችን የተለያዩ አፕሊኬሽኖችን መተግበሪያዎችን እያየ ሚሰራ ሰውም አለ። እንግዲህ ይሄን ሰው ራሱን የቻለው እውቀት አጠራቅሞ ይጠቅመኛል ሚለውን ወስዶ መተግበር ነው። ዋናው ያም በዚያም ኽድነ በዚያ ኽድነ ለውጥ ማጣት ነው። እዛኛው ኽድነ በዚህኛውም መጣነ። ለውጥ ማንጣት ነው ዝሮ ለውጥ ማንጣት ነው ሚፈልገው ና ራሱን አጎልብቶ። የተለያዩ ስራዎችን ለመስራት ሚያስፈልግበት ሁኔታ አለና። በዛ ላይ ጠንካራው ነው በተለያዩ በሽታዎች ላለመሸነፍ በተለያዩ ነገሮች የተለያዩ ነገሮችን በተለያዩ ጥበብ ለማምለጥ ሲባል ራስን ከአደጋ ለመከላከል ሲባል የአካል ብቃት እንቅስቃሴ በጣም ወሳኝ ነው። እና ሶ የራሱን አዘጋጅቶ ራሱን ብርቱ አርጎ ንቁ ሁኖ ለመጠበቅ የተለያዩ ስራዎችን በቻለው አቅም። በቀምብ በቶሎ በቅልጥፍና በቶሎ አዘጋጅቶ ስራዎችን ሰርቶ ወደሚቀጥለው ለማለፍ። እንቅስቃሴ ግዴታ ያስፈልጋል የአካል ብቃት እንቅስቃሴ ጥንካሬ ያስፈልጋል። እና ሰው እንደ ፍላጎቱ እንግዲህ ይሄን የሚያደርግበት ነው። እኔም እንደ ራሴ ፍላጎት እንግዲህ የተማርኩትን ትምህርቶች ይህው ስራ አብዛኛው ስለሚበዛብኝ ሰዓት። ተማርኮችን ትምህርት ተምሬ። የተማርኳቸው አሉ ሰዎች የሚያሰለጥኑት አሉ መተግበሪዎችም አሉ እነሱ እነሱን ተጠቅሜ እውቀቴን በአንድ አጠራቅሜ የራሴን ሰዓት አመቻችቼ ምሰራበት አጋጣሚ ያለው ነው። እና

ማብሰል ትችላለህ? አዎ በደንብ ነው የምችለው እንግዲህ ያው ማብሰል ሲባል እንግዲህ ብዙ አይነት ማብሰሎች አሉ። ያው ምግብ አዚ ጋራ እየይዘው ግን ያው እንግዲህ ምግብ ማብሰል ነው። ዞሮ ዞሮ ጥያቄያችን ምግብ ምግብ ከማብሰል ጋር የተያያዙ ጥያቄዎች ናቸው። ያው እንግዲህ እኔ ወንድ ነኝ። ግን ቢሆንም ስራ የሴት የወንድ የሚባል ነገር የለም። እኔ ምሰራው እሷ ትችላለች እሷ ምት ችለው እኔ እሰራለሁ። ይኸው በጣም አንዳንድ የሆነ ለሴቶች ለወንዶች ተብሎ በጣም የሚለይበት እንደ ሀገራችን አለ የሚሰሩት ስራ እንጂ አብዛኛውን ስራ በቃ የሴትና ወንድ የሚባል ስራ የለም። ትንሽ ሀገራችን ላይ ግን አንዳንድ በቃ በጣም ወሳኝ ወሳኝ የሆኑ ስራዎች አሉ። ወንድ ብቻ ሊሰሩ የሚችሉ ሴቶች ብቻ ሊሰሩ ልሰራው የምችል ስራዎች አሉ። ከአቅም ጋር ከተሰጠው ጋርም ሆኖ የሚሰራ ስራዎች አሉ። ግን አብዛኛው ስራ እኩል ነው ብዬ አምናለሁ። እኔ እና ማበሰል ከዚህ ጋር አያይዞ ደግሞ እኔ የምሰራው በጣም ማበሰል እችላለሁ። በደንብ ነው የምችለ። በዚህ አጋጣሚ እኔ እንግዲህ ስማርም ራሴን ችሌ ዶርም ይዤ ትንሽ ቤተሰብ ወጣሉ ናቸው። እና እሱ እሱ እስካለ ድረስ ዶርም ካዝንም ማብሰል ግዴታ ይጠይቃል። እና ተለያዩ ምግቦችን ማብሰል ወጦችን መስራት በቃ ዶርማችን ጋር ከሆነ የተለያዩ ነገሮችን እናበስላለን ስንማር ጠዋት ላይ ስድስት ሰዓት ላይ እንዲሁ ለምሳ ሰዓት ማታም እራት ላይም የተለያዩ ነገሮችን እናበሰላለን። በዚሁ አጋጣሚ የተለያዩ ልምዶችን እንወስዳለን። በቃ እናቶች የሚያሳዩን ነን የሚነግሩን ነን የሚመክሩን ነን እህት ወንድም ጓደኛ መክረንን እነዛን እውቀቱ እያጠራቀምን እናበስላለን። እንጀራ መጋገር ዋናኛው ቅድም እንዳወራነው በርሳችን ከዚህ በፊት እንዳወራነው በርሳችን ያው አብዛኛው ኢትዮጵያ ዝም የሚመገበው እንጀራ ነው እንጀራ ማብሰል ነው። በቃ ዋናው እንጀራ እናበስላለን አልፎ አል አልፎ ዳቦ የሚችሉ ማለት ነው ግን ዳቦ እኔ አልችልም። እንግዲህ ሌሎች የሚችሉ ሊኖሩ ይችላሉ። ግን አብዛኛው ምግባችን እንጀራ ስለሆነ እንጀራ የሚጋገረው የሚበሰለው ደግሞ በሸክላ ነው። ሸክለው ይጣዳል ያው ያው እንጨቶች ይያዛሉ። ወይም በኤሌክትሪክ ሊሆን ይችላል። እሱ ያው ሙቀት ከሞቀ በኋላ እነሱን እንጀራዎችን መጋገር ነው። ከዚያ በኋላ ይበስላል ከተጋገረ በኋላ የተለያዩ ወጦችን የተከልቶች ይሰራሉ። የተለያዩ የህል የህል ፍሬዎችም ሊሆን ይችላሉ የህል ዘሮች አብስሎ በተለያየ መልኩ አዘጋጅቶ ለምግብነትም ማዋል ነው እንግዲህ ይህ ዋነኛው ዋነኛው ሀሳባችን ይሄ ነው እንግዲህ እና ማብሰል ይሄን በደንብ እችላለሁ። ስማርም ቤተሰብ ጋር ራሱም አግዛቸዋለው። በደንብ እሄድኩ ለምሳሌ እናቴ ከደከማት የሆነ ችግር ከገጠማት ከታመመች ምናምን በደንብ እሰራለሁ። ባለቤቴም እንዲሁ ከደከማት በጣም ከባድ ስራ ስራ ከበዛባት የተለያዩ ዝግጅቶች ሲሆን ምናምን እንደውም እንደውም በዚህ አጋጣሚ የተለያዩ ዝግጅቶች ዝግጅ ሲሆኑ እንደውም አዎ ማብሰል የሚችለው ወንዱ ነው በቃ። ስጋዎችን በደንብ መስራት የሚችለው ወንዱ ነው በቃ። ሴቶች ያኔ ከአቅም ጋር ተየዘው ምናምን ትንሽ አቅም ስለሚጠይቅ በተለያዩ ትልልቅ መስሪያዎች ስለሚሰሩ በተለይ ስጋ ውጤቶች በተለይ ትልልቅ እቃዎች ስለሚሰሩ አንድ ጊዜ ወንዶች ነው በብዛት የሚሰሩትኝ ያው ከዚያ ሴቶች መስራት ያለባቸውን ያቀራርባሉ እና እንደ አጠቃላይ ማብሰል ትችላለህ? ለሌሎች ጥያቄ ያው እችላለሁ። የተለያዩ ነገሮችን ማብሰል እችላለለሁ። አቅሜ የሚፈቅደውን የማውቀውን በደንብ እሞክራለሁ። በቃ እያወቅኩ እሰራለሁ በሱ ልክ ነው ያለው ነገር እና ያው እንግዲህ ሌሎች ለመልመድም እችላለሁ። እንዲሁ አሁን አሁን ላይ ሰዎች የምግብ በጣም አብስም የተለያዩ ነገሮችን ልምድ ከማጋጠመ ከማድረጋቸው ወይም ከመልመዳቸው የተነሳ የተለያዩ ሆቴሎችን በደንብ እያዘጋጁ ራሳቸው ይሸጣሉ። ተቀጥሮም ይሰራሉ የምግብ አዝግጃችሁ ወንዶች በጣም ይችላሉ በቃ። በተለይ በቴሌቪዥን ሚዲያ እንደምናያቸው በተለይ በቴሌቪዥን ማህበራዊ እንትን እንደምናያቸው ወንዶች በጣም ይችላሉ። የተለያይ ምግቦች ሲያዘጋጁ በጣም ብዙ አይነት ምግብ ማዘጋጀት ይችላሉ በቃ። እንደዚህ ሸፍ የምንላቸው ነገሮች አሉ እነሱ የምግብ ችሎታዎች አሉ እነሱም በጣም በጣም ይችላሉ በቃ። ደስ የተሰጧቸውን ይናገራሉ እና ይሄ ሁሉ እንግዲህ ወንዶች ምንጰያህል ምግብ ወይም ሌላ ነገር ማሰብ እንደሚችሉ በጣም የምናይበት መንገድ ነው። በዚህ አጋጣሚ እኔ ደግሞ እንግዲህ እስከማውቀው ድረስ ማብሰል እችላለሁ። ራሴን ለራሴ በመሰረቱ ለራሴ አብስሌ መብላት እችላለሁ ባለቤቴ ኖረይ አልኖረች ችግር የለውም። እኔ መብላት በደንብ እችላለሁ። አብስሌ መብላት እችላለህ ችግር የለብኝም። እሷ ካለች እሷ ትሰራለች በምትሰራው ሁሉ ትሰራለች እና በዛ ልክ ነው እና እኔ በደንብ ማብሰል እችላለሁ ብዬ አስባለሁ። ሌሎች ገና የሚቀሩ ነገሮች ይኖራሉ። ገና በደንብ ያልመድኳቸው ያልሰራሁትም ስራዎች አሉ። እሱ ጋር አያይዞ እንግዲህ ለቀጣይ ደግሞ አሻሽሌ በደንብ የተለያዩ ነገሮችን ማብሰል እሞክራለሁ ብዬ አስባለሁ ተስፋ አለኝ።

ቡና መፍጨት ታውቃለህ ጥሩ ጥያቄ ነው። እንግዲህ እንዳጋጠመኝ ግን ቡና መፍጨት እኔ አልችልም። ያው እንግዲህ አብዛኛው ሰዓት ኢትዮጵያ ላይ አብዛኛው ሰዓት እንግዲህ ኢትዮጵያ ላይ። ቡና የለለበት ቦታ የለም። አብዛኛው አትክልትም ኢትዮጵያ ውስጥ አለ በውጮችም ይመረታል እናቃለን በታሪክም በተለያየ ነገሮች በማንበብ እናውቃለን። ግን ኢትዮጵያ ላይ በጣም እንግዲህ የቡና ፍቅር ተብሎ ሚታስበው ኢትዮጵያ ላይ አለ። በባህልም ኢቭን እንኳን ምንም በነገራችን ላይ ኢትዮጵያ ህዝብ እንኳን ወደ ቤት ሲከባበር እንኳን ወደ ቤት ና ለማለት ቤቴን እየው ማለት ነው። ራሱ ሚጠቀሙ ቡና አጠጣ ነው ሚለውን ቃል ሚጠቀሙት። በቃ ኑ ቡና እንጠጣ እንጨዋወት ምናምን ሚለውን ነገር ነው። ዘመዶችም ቤት ጋ ተሰብስበው ራሱ በቡና ሚያሳርፉት አብዛኛውን ሰዓት። እና ከዝህ ጋር ተያይዞ እንግዲህ ቡና አብዛኞቹ ሚያፈሉትኝ ሚያዘጋጁትኝ ሚፈጩተኝ ሴቶች ናቸው። እና በማሽን ሚፈጭ አለ ያው ሴቶች ይፈጫሉ ወንዶች ሊፈጩ ይችላሉ ግን ያው ወንዶችም ብዙም አላቅም ይፍጩ አይፍጩ አላቅም ሚያቸው ሴቶች ናቸው። በእያንዳንዱ ቦታዎች የው ቁጭ ብለው ሚሸጡ እሚያፈሉ እነሱ ናቸው እና ሴቶች ናቸውና ቡና መፍጨት እንግዲህ እንዳጋጠኝ ሆኖ እኔ አልችልም። ያው እሱን እንግዲህ የመልመድ ፍላጎትም የለኝ እፈጫለሁ ብዬ ማስበውን ነገር ማድረግ አደለም። ያው በዚሁ አጋጣሚ እኔ ቡና መጠጣት አልወድም አልጠጣም ቡና ያው እንግዲህ ቀደም አስቼ መጠጣት ፍላጎት ስለለኘ እስካሁንም እርግጥ ቡና ጥቅም አለው። ይባላል እንግዲህ ለንባብ ለእንቅልፍ ምናምን ተማሪዎች በጣም ያው ከፍተኛ ተቋማት ላይ ትምህርት ላይ ሰላለነ በጣም ይወደላሉ ተማሪዎች እንዲሁም ካልጠጡ ማንበብ ሚችሉ አይናቸውም ማይገለጥ አሉና። ቡና በቃ ልክ እንደ ሌላ ሱሶች አርገውት በቃ ምሳ ሳዓት ላይ እራት ላይ ምናምን ከራት በኋላ ምናምን ካልጠጡ ማንበብ ማይችሉ። የተለያዩ ቤተ መጻፍቶች ማምሸት ማይችሉ የተለያዩ የተለያዩ ተግባሮችን ሚሰሩ እስከዚህ ድረስ ነበሩ። በጣም ብዙ ጓደኞች እንግዲህ በአምስት አመት ቆያታችን በጣም ብዙ ነገር አሳልፈናል እና እስከዚህ እስከዚህ ነበሩና። እና ቡና እንደተለየ ሱስ ነበረባቸው እንግዲህ ያው ተመረቀን እስከምንለያይ ድረስ በጣም ብዙ ጓደኞች አስተናግደን አስተናግጃለሁና። እዚህ ጋር ተያይዞም በዝሂው አጋጣሚ ቡና መጠጣት ስለ ማለማልፈልግ አለህድም ብሄድም ከእነሱ ጋር እንኳን ምጠጣው እኔ ሻይ ነው። ሻይ ያው እነሱ ቡና ሲጠጡ እኔ ሻይ እጠጣለሁ። እና እንግዲህ መጠጣትም ስለማልፈልግ መፍጨቱንም ምንም ሚያገናኘን ነገር የለም እና አልፈጭም። ያው አንደጌ ምንጭ ነው ይታወቃል። በተለይ ቡናው ጥሩ ገቢያ ያላቸው ያው በየሰፈሩ በየከተማው ይሸጣል ጥሩ ገቢ አለው ለሴቶች እንዲውም የስራ እድል ተፈጥሯል። እንግዲህ እኔ መፍጨት አልችልም በዚሁ አጋጣሚ ያው እንግዲህ ቤተሰብ ምናምን ሲፈጩ አያለሁ። ሲያፈሉ አያለሁ አብረው ቁጭ ብለው ሲያወሩ ሲቀላለዱ ቁም ነገር ሲያወሩ ምናምን ያዋ አብሬ አለ የተለያየ ዝግጅት ሲሆንም ቡና ይፈላልና። እና ከዚህ ጋር አያይዞ እንግዲህ እኔ መፍጨት አልችል ወይም ማዘጋጀት አልችልም ለማለት ፈልጌ ነው። ቀጣዩም እንግዲህ ይዋናል ብዬ አላስብም እስካሁን ባለኝ መረጃም ቡና እፈጫለሁ ብዬ አላስብም። ግን አትክልቱን ለመትከል አስባለሁ ደና ገቢ ስላለው ቤተለይ ኢትዮጵያ አሁን በጣም ደና ምርጥ ጥሩ ሚባል ገቢ አለው። እና የሆነ ቦታ አለ የሆነ የማምረህ የምናመርትበት ሰብል ስላለን ወይም የሆነ የተለያዩ ምርቶችን ምናመርትበት ቦታ ልማት ቦታ ስላለህ። ብንተክለው አትክልቱም ብንተክለው ግን ሂሳቡን ስንሰራው ያው የተለያዩ ነገሮችን ሂሳቦች ስንሰራ ቡና አሪፍ እንደሆነ እያየሁት ነው። እንግዲህ በተማርነው አንፃር ትምህርት ሲባል የተለያዩ ነገሮችን መፍጠር ነው በልማቱም ሆነ በተለያዩ ነገሮች በዘመናዊ ነገሮችም ሆነ የተለያዩ ነገሮችን ማካፈን ነው። እውቀትን። እና ቡናዎችን የተለያዩ ተክልቶችን ሞክሬ ለገብያ ባቀርባቸው ምን ያህል ውጤት አለው ሚለውን ሳስበው በጣም አሪፍ እየሆነ ነው መቷል። ያው እንግዲህ እሱን ለቀጣይም ከቀጣይ ቢሆን አዚያ ቀጣይ አስቤ ጠቅሌ የተለያዩ ግቢዎችን ለመግኘት እሞክራለሁ። እንግዲህ የመጠጣቱንና የመፍጨቱን የማዘጋጀቱን ሁኔታ ግን የመፍጨቱ ትንሽ ከዚህ በኋላም ለምን አላስበውም? አደርገዋለሁ ብየም እንግዲህ አእምሮዬ ሚመጣልኝ ነገር አደለም። ስለማልጠጣው ገና የሆነ እንፋሎቱ ወይም ሽታው ሲሸተኝ ትንሽ የማቅለሽለሽ ሁኔታ አለው በጣም ደስ አይለኝም። እጠላዋለሁ። ስለዚህ ያው ለገቢ ምንጭ እጠቀማለሁ እንጂ ፈጭቼ ምናምን አልጠቀመውም እና ወደፊቱም እፈጫለሁ ሚል ሀሳቡ ህልሙ እውኑም የለኝም። ምን አልባች ጊዜ ነውና አይታወቅም ልችለው እችላለሁ። ግን እስካሁን ባለኝ መረጃ እንግዲህ አልችለውም። በዚያ ልክ ነው ለገቢ ምንጭ ግን እሳቤ አለኝ አሁን አትክልቱን ባገኘው ቀስ እያረኩ አትክልት ላይ ለገቢ ምንጭ እጠቀማዋለሁ ብየ አሰባለሁ የመፍጨቱ ጉዳይ ግን እንግዲህ ለተጠየቁት ጥያቄ እኔ እንደ ግሌ አልችለውም። ለውደፊትም አደርጋለሁ ብዬም እንግዲህ ቃል አልገባም እኔ

ያ አትክልት ስራ ታደርጋለህ? አዎ በሚገባ እንዴ ጥሩ ጥያቄ ነው። እንደውም ያው ይሄማ እንድሁ አንዱ ሥርዬ ነው። እኮ ከዚህ ቀደም ባወራነው እርዕስ መሰረት አንዲሁ አንዱ ስርየ ነው። በቃ አትክልት ስራ በጣም ሥርዬ ነው በቃ የተለያዩ ምርቶችን አመርታለሁ። ከዚህ ከመስመር ስራው በዘለለ ማለት ነው ወይም ባለፈ። እንደ ሁለተኛ ስራዬ ወይም እንደ መጀመሪያ ስራዬ እንዳደግኩበት እንዳደኩበት እንደ አከባቢ ቤተሰቦቼ ቤተሰቦቼ አሁንም እንከዋን እዚያ ነው። ያሉት ውቀት ስራዎችን የተለያዩ ምርቶችን በማምረት እንግዲህ። በዚያ ነው የምተዳደረውና ስንማርም እስካሁንም ባለው ነገር እንግዲህ የምንተዳደረው በዚያ ነውና የተለያዩ ስራዎችም እሰራለሁ ያ አትክልት ስራ እንግዲህ በጣም ደስ ይለኛል። እንግዲህ እንደ አጋጣሚ ሆኖ እንግዲህ ቦታችን የአትክልት ስፍራ ስለሆነ ደስ ይላል ውሃማ ሁሌም አለው ውሃ። ያው እንግዲህ ክረምት ላይ ያው በክረምቱ በጋለ ላይ ደግሞ የተለያዩ ጀነረተሮችን በመጠቀም የውሃ ገዳዮችን በመጠቀም የአትክልት ስራዎችን አናደርጋለን። ለምሳሌ እንደ ማንጎ ፓፓያ ዘይቶ። ያሉት ፍራፍሬዎችን ጫት ነገር አሉ ቡና ነው እስካሁን ያልሞከርቁትኝ እነሱ እነሱ አሉ በቃ ከምግብነት አልፎ በቃ ለገበያ አሪፍ ናቸው። በቃ ያው ትንሽ ከከተማ ወጣ ይላሉ ግን ቢሆንም ቅርብ ናቸው እነሱን አያዥን በምፈልገው ሰዓት እንሻታለን ያው ለጥቅም ሲደርሱ። ምግብ እንደፈለግን እንመግባለን ያው እንግዲህ አትክልት አንዱ የምግብ እንትናችን ዋስትናችን ነውና እንመገባለን። በደንብ እስከምፈልገው እንመገባለን ለጤናም ለጥንካሬም ለኑሮ አጠቃለይ በቃ ለሰው አስፈላጊ ከምባሉት የምግብ አይነቶች አንዱ አትክልት ነውና። ከሰው ተጨማሪ ደግሞ እንግዲህ ለገባ ምንጭ ናችሁ በቃ የተለያዩ ስራዎች የተለያዩ ፍራፍሮች አሉና። ወቅታቸው የተበቁበት በምድረሱ በምደርሱበት ሰዓት ሰዓት ለገበያ እያመጣን እንሻጣለን። እና አሁንም ቦታው የአትክልት ቦታው አሁንም በጣም ብዙ ነገር ያሰራኛል ብዬ አስባለው አንደተማረ አካል ሳስበው። ያው እንግዲህ አስከ ትምህርት እስከምንጨርስ ድረስ እንግዲህ እኛ ሌላ ቦታ ስለምንቆይ ያው በጊዜው ላይ ያው የእናት አባት ምናምን ያን ያህል ትንሽ እንክብካቤ ስለሚያንሰው። ባወቁት ልክ ነው እንደሱ መስራት የሚችሉትና። እኛ ደግሞ ተጨማሪውን አስበን ሂሳቡን ስንሰራ በአጠቃላይ ገቢዎችን እና ወጪዎችን ስናስባቸው። ከዚህ የበለጣ መስራት እንደምንችል እንገነዘብና የተለያዩ ፍራፍሬዎችን አትክልቶችን ጨምረን አሁንም ሌሎች ደግሞ አዝርቶችን በአመት አንዴ ሁለቴ የሚደርሱ አዝርቶች አሉ። የዘ ዘሮች አሉ እነሱን ደግሞ ተለያዩ ምርጥ ዘሮችን እየዘሩ ቢያንስ በአመት ሁለቴ አነሰ ቢባል ከተቻለ እስከ ሶስት ጊዜ የሚመረትበትን ምርት አትረቃክመን በአንድ የወሰድን ከአትከልቶች ጋር አድርገን የምግብ ዋስትናን ማረጋገጥ አልፎ ተርፎ ለገበያ የተለያዩ ቦታዎችን ማዳረስ። ከዚህ የተለያዩ ገብዎች እየተሰበሰበ ራስን ቅድሚያ ረድቶ ከዚያ ቤተሰብን ወገንን አገርን ይጠቀማል ብዬ አስባለሁና እስካሁን ባለው እንግዲህ ነገር ይሄ ነው። እና ከዚህ የተለየም በጣም ብዙ ስራ እሰራለሁ ብዬ አስባለሁ እንግዲህ። እኔ ብቻ ሳልሆን አሉ ወንድሞች እህቶች አሉ ከእነረሱ ጋር ተወያይተን ተመካክረን። ፕሮግራም እቅድ ይዘን የተለያዩ እቅዶችን አቅደን። አትክልቱን በስርዓት ተንከባክበን ከመንግስት ጋር ከግብርና ጋር ያለውን ቁርኝነት ሰፋ አድርገን ምን እንደሚያስፈልግ ምን ምን ነገር እንደሚያስፈልግ ያለውን ነገር በጣም ከወሰንን በህዋላ ወረቶችን አመታቶችን ወስነን። አስፈላጊው ግብአቶችን ግብአቶች ራሱ ሳይቀሩ እነሱን በደንብ ተጠቅመን ምርቶችን በሰፊው ለመምረት እንሞክራለን። እና የአትክልት ሰራ እንግዲህ በጣም ደስ ይለኛል ደስ ይላል በቃ። ራሱ እንከዋን ሲያዩት የአትክልት ቦታው ደስ ይላል ነፋሻማ ነው ቦታው። ቅዝቃዜው መሆኑ ደስ ይላል በቃ ያለው ስሜት የአአምሮ እፎይታ። ጥንካሬው ደስ ይላል በቃ ቦታው ራሱ ለመዝናኛነት ራሱ ያስፈልጋል። ሌላው ቀርተው እንከዋን ወደዚያ ወደ ቦታው ጎራ ብሎ ሄዶ። አረንጉዋዴ የሆኑ ክፍሎችን አይቶ ሲመጡ ደስ ይላል። እና ከሱም አልፎ ደግሞ እንግዲህ ስበስሉ አትክልቶች በደረሱበት ሰዓት ለምግብነት እንደፈለግነው ከዚሁ ከዛፉ እየተቋረጠ ሲበላ። ያለምንም ወጭ እሱ ብዙ ነገሮችን ይሻፍናልና የምግብ ዋስትና ያረጋግጣል። ከእሱ አልፎ ደግሞ እንግዲህ ወደ ግብያ መጥቶ ላልደረሱት ለሚፈልግ ሰው ለከተማ ሰው እንግዲህ ለከተማዎች ያው እንግዲህ ለሚፈልግ ሰው ተሽጦ። ወደ ብርነት ተቀይረው ብርም ደግሞ ለምንፈልገው አገልግሎት ስናውለው። እሱ ጋር እንግዲህ ትልቅ ደስታ አለው። ቀጣይም ሰፊ ስራ በዚህ ላይ በመሰረቱ በጣም ትልቅ ቀጣይ በጣም ስራዎችን አስቤያለሁ የተለያዩ አትክልቶችን ከግብርና ጋር እየተማከርኩ የተለያዩ አትክልቶችን ለማትከል እሞክራለሁና። በቂ ውሃና መሬት ካለ ድረስ ያው እንግዲህ መስራት እችላለሁ ብዬ አቅጀለው። እንግዲህ እሱ ጋር አየይዞ የተለያዩ ስራዎችን ሰራለው ብዬ አስባለው። እስካሁንም እየሰራሁ ነው። ያው ቀጣይም ደግሞ እቅድ አለ ብዬ አስባለሁ

በቀን ምን ያህል ውሃ ትጠጣለህ? ያው እንግዲህ ውሃ ማለት እንግዲህ ህይወት ነው። እንደተማርነው እንደምናውቀው ሳንማር የምናውቀው ነገር ነው ይሄን እንግዲህ ውሃ ማለት አንዱ የውሃታችን ክፍል ነው። የውሃ ከለለ ምን እንደምንሆን እናውቃለን እንግዲህ ሁላችንም እያንዳንዳችን እናውቃለን። እና ውሃ ሲባል እንግዲህ የአለማችን ወደ ሰባ ፐርሰንት የሚሸፍነው ውሃ ነው። የተለያዩ ነገሮች እንደሚያሳዩት መረጃዎች እንግዲህ ህዋ ራሱ ውሃ ነው። ህዋዎች እንግዲህ ወደ ላይ ራሱ ቢከድ። ለእምነታች መሰረት በታሪክ መጻፍ እንደምታስረዳችን የኛ እምነታችን ውሃ ነው የምናየው ሰማያዊ ውሃ ነው በቃ። ስነድበት ህዋ ነው ህዋ የሚባለው ውሃ ክፍል ነው። በዳረኛው አለ ክፍል የምናየው በቃ ውሃ ነው። እና እንጋይ ደግሞ በታችም ከምድር በታች ደግሞ በጣም ከብዙ ርቀት በኋላ ውሃ ነው ይታወቃል። እና እንግዲህ ውሃ በጣም ብዙ ቦታ የሸፈነበት ቦታ ነው ያለው። እንግዲህ ፈጣሪ ሲፈቅደው እንግዲህ ይጠቅማል ብሎ እሱ እንግዲህ ባወቀ ሁሉም ፈጥሮልና። ለሰው ልጆች ደግሞ ከዚህ ሁሉ እንዲሁ ከምግብ ይልቅ ውሃ ግዴታ ነው ውሃ ከሌለ ያው። ህይወት አይደለም የሚባለው እንደሆነ። ምግብ እንኳን አንድ ቀን እስከ ይዋለም ያን ያህል አንድ ቀን ራስ መዋል ይችላል የሰው ልጅ። ከአንድ ቀን አልፎ ሰባት ቀን ራሱ ይሰነብታል ይባላል። ውሃ ግን እንግዲህ ከአንድ ቀን አንድ ቀን ራስ ሲያልፍ እንዴት እንደሚያደርገን እናውቀዋለን እያንዳንዳችን ህይወት ገብተን መመልከት እንችላለን። በተለይ ሞቃታማ በሆነበት ሰዓት እንግዲህ ውሃ ምን ያህል ጥቅም እንዳሉ ይታወቃል። በቃ ከመጽጃነት አንስቶ መጠጥነቱ መጠጥነቱ አልፎ ማፅጃነቱ ራሱ በጣም ብዙ ጥቅም አለውና። እና እንግዲህ በቀን ምን ያህል ውሃ ትጠጣለህ የሚለው እንግዲህ እንደ አካባቢ ይወሰናልኝ። እኔ እንግዲህ በቀን በቃ አነሰ ቢባል አንድ ሊትር ውሃ እጠጣለሁ እንግዲህ። ያው ሁላ በእርግጥም የምውልበት ስራ ይለያያል ለምሳሌ ወደ ልማት ቦታ ነው አትክልቶችን የተለያየ ምርቶችን ወደ ማመርትበት ቦታ ከሄድኩ ፀሀያማ ጉልበት የሆነ ተለያዩ ጉልበት የሚያወጡ ነገሮች ድካም ስለሚኖር። ሁለት ሌትርም ልጠጣ እችላለሁ አይታወቅም እንግዲህ ማለት የሆነ ሙቀት ባለበት ሰዓት ግዴታ ውሃ ያስፈልጋል። እንዲሁ ቤት ጋር ግን ቁጭ ብዬ ጥላማ ቦታ ምናምን የተለያዩ የመስመር ስራዎችን ምናምን መስመር የመድረክ ስራዎችን የምሰራ ከሆነ። አንድ ሌትር ምናምን ልጠጣ ይችላል ያው ምሳሌ ቁርስ ላይ እራት ላይ ምናምን ከ አንድ ሌተር ተኩል ምናምን ልጠጣ እችላለሁ እሱ አይታወቅም። ግን የሆነ ሙቀታማ ቦታ ምናምን የምውል ከሆነ ከሁለት ሌትር በላይ ልጠጣ እችላለው ይታወቃል በጣም ሙቀት አለ ግዴታ ውሃ ያስፈልገናል። እና በየሰአቱ ስለሚ የጥማት እንትኖች ስለሚካሄዱ መጠጠት ያስፈልጋል። ግን እንደ አጠቃላይ እንግዲህ በቀን ምንያህል ውሃ መጠጣት በሚለው አንድ ሌትር እስከአንድ ተኩል ባለው ብሎ እንደኔ ሀሳብ እንግዲህ ይመስለኛል እንግዲህ። ምክንያቱም ያው ጠዋት ላይ ያለ ቁስል ላይ ምሳሌ አለ እራት ላይ አለ በመሃል መክሰስ አለ ደግሞ ከምሳ በኋላ መክሰስ የሚባል ነገር አለ እንግዲህ እንደ አዲስ አሁን ደግሞ በቀን አራቴ ነው እንግዲህ ሶሊ ሶስተኛ ነው የምናውቀው። አልፎ ተርፎም ግን አራቴ የሚበላበት ሰዓትም ስላለ። በዚያ ሁሉ ግን ቢያንስ ግማሽ ግማሽ ሌትር እንኳን ቢጠራቀም ቢጠጣ። ወደ ሁለት ሌትር ይሄዳል ማለት ነው። ያው እንግዲህ በዘበ መሃልም ስድስት ሰዓት ላይ አሁን በተለይ የምሳ ላይ በጣም ብዙ ውሃ ሊጠጣ ይችላል። ሌሎች እንኳን ያው ቀዝቀዝ ስለሚሉ እንደ ሀገራችን እንደ አየር ፀባዩ ትንሽ ያው በቃ በሁለት ሌትር ይባዳል ሊሆን ይችላል። አልፎ አልፎ ግን ቁርስም ቁርስም ሊቃጠል ይችላል። መክሰሱን ሊቃጠል ይችላል ምሳ እና እራት ሊሆን ይችላል በገጠሚው ጾም በሆነበት ሰዓት ያው ይቀንሳል። ግን በቀን የሚለውን ነገር ስንወስደው ግን ከአንድ ሌተር ተኩል እስከ አንድ ሌተር ተኩል። የሆነ እንደ እየር ጸባዊው ታይቶ ደግሞ ሞቃታማ ከሆነ እስከ ሁለት ተኩል ከሁለት ሊትር እስከ ሁለት ተኩል ሁለት ሊትር ተኩል ቢሆን ሊሆን ይችላል እሱ እሱ ነው ያለው መረጃ። እና እንደ እኔ እንግዲህ በቀን ምን ያህል የሚለውን ያው እንግዲህ ምውልበት ማድርበት። ቤቴ የሆነ የአየር ፀባዩን ስራ ቦታ ስሄድበት ያለው ሞቃቱ ቀዝቃዛ የአየር ፀባይ ምንይመስላል? ክረምቱን በጋው ተንተርሶ የሚወሰን ውሳኔ ነው ይሄንን። ግን ቢያንስ አንድ ሌተር ተኩል በላይ እጠጣለሁ ብዬ አምናለሁ እንደኔ እስከ ሁለት ተኩል ባለው ምናምን እጠጣልኝ ብዬ አምናለሁ አለው ግዴታ ነው ያስፈልገኛል። እና በዚህ እወስነዋለሁ ያው እንግዲህ ስራ በዛ ሲል ድካም ካለ ጨመር ይላል። ዝም ብሎ እንዲሁ ቁጭ ብሎ ሚዋልበት ስራ አይነት ከሆነ ይቀንሳል ያው ምግብ ሲበላ ብቻ ይጠጣል ከዛ ውጭ ያለው ያው ሻይ ቡና ሊሆን ይችላል እንጂ። ውሃ ያን ያህል እንትን ላይሆን ይችላል አንዴ ከተጠጣ ለረጅም ሰዓት መቆየት ስለምንችል ማለት ነው። ያው ግን ቅድም ከዚህ በፊት እንዳወራነው የሆነ ሙቃታማ አካባቢ ካለ ምናምን የሆነ ፀሀያማ ቦታ ካለ። እሱ ከፍተኛ የውሃ ጥምት ስላለ። በሌተሮች የሚቆጠሩ ሃያ ሰው ያስጠጣልና ከሁለት ሌትር ተኩል በላይ እስከ ሶስትም ሊደርስ ይችላል አይታወቅም። እንደ ሰውየው እንደ ምግቡ ሁኔታ እንደ ሰውየው ጥንካሬ ሊለይ ይችላል። እና እኔ እንደ አጠቃላይ ከአንድ ተኩል ከአንድ ሊትር ተኩል እስከ ሁለት ሊትር ተኩል እንዲህ እጠጣለሁ ብዬ አስባለሁ እንግዲህ ባለኝ መረጃ እስከአሁን ማለት ነው።

በእጅ መጻፍ ትወዳለህ? አዎ እወዳለሁ። ያው እንግዲህ በእጅ መጻፍ እንግዲህ። ያው ከዚህ በፊት እንዳወራሁት ደጋግሜ ተማሪ ነኝ ትምህርቴን የጨረስኩት ከፍተኛ ተቋማት ላይ ነው። እንግዲህ እስከዚህ ድረስ እንግዲህ የምንጽፈው በእጃችን ነው። ያው እንግዲህ የተለያዩ መሳሪያዎች መሳሪያዎችን እያቀለለው የመጣው አርቴፊሻል ኢንተለጀንስ እንግዲህ የተለያዩ ነገሮችን እንድንጽፍ የተለያዩ ነገሮችን አውርድን የተለያዩ ኖት እንድንይዝ። የመጣው አሁን አሁን እየተሻሻለ የመጣው እና እስካሁን ባለው ግን ግዴታ ማስታወሻ ሲያዝ መምህርና ማስተማርና መማር እና አስተማር እስካለ ድረስ ማስታወሻ ግዴታ ያስፈልጋልና። እሱን የምንጽፈው እንግዲህ በእጃችን ነው ግዴታ ነው። መጽሐፊያ ኖት መያዣ የተለያዩ ማስታወሻ መያዝ ወረቀቶች ያስፈልጋሉ ደብተሮች ያስፈልጋሉ። እሱን ጋር ተጠቅሞ የተለያዩ መምህር ሲያስረዳ ዋና ዋና ሀሳብ የሚባሉትን እንጽፋለን። እኔም እንግዲህ ያው ስማር ወደ አስራ አምስት አመት ገደማ አስራ ስድስት አመት አስራ ሰራት አመት ገደማ ከኢንጂነሪግ ጋር ተምሬያለሁ እና። እሱንም እንግዲህ ሙሉ በእጄ ነው የምጽፈው። በእጄ ስጽፍ ደግሞ የሚገርመው ግራኛ ነኝ የሚገርመው በግራዬ ነው የምጽፈው። ያው እንግዲህ ግራኛነት ችግር የለውም ሁሉም እጅ ይሰራልኝ። በእንግዲህ ሳድግ ከገጠም ከቤተሰብ አንስቼ በግራዬ መስራት የምችለው። የተለያዩ ስራዎችንም የምሰራው። በእጅ በግራ እጄ ነው ምግብ ስበላ ግን በቀኜ ነው እንግዲህ በግራ መብላት ነውር ነውና እንደ አካባቢያችን እንደ እምነታችን በቀኝ ነው የምበላው። በግራዬ ግን በደንብ እጽፋለሁ እሰራለሁ የተለያዩ ነገሮች እሰራለሁ። እስካሁን ድረስ እንግዲህ በግራዬ ነው የምጽፈው ምንም የምለው ምንም የምለው የተለያዩ ስራዎች የምሰራው ከጽህፈት ጋር የተያያዙ ስራዎችን የምጽፈው በግራዬ ነው። አሁን ራሱ እንኳን የተለያዩ ሶፍትዌሮችን ነገር ስትጠቀም ራሱ የምጽፈውን በስልክም ሆነ በሌሎች የምጠቀም በግራ እጄ ነው አብዛኛው የሚሰልጠኝ በቃ። ያው እንግዲህ እሱ እንግዲህ ልምድ ስለሆነ ግድ መመላት ገቻለሁ። እዚህ ጋር አየው እንግዲህ በእጅ መጽሐፍ ትወዳለህ መጣቂያ በጣም እወዳለሁ። እንዲሁም እስከዚህ ቀደም ባወራነው ርዕስ ስነ ጽሁፍ ስለዋንኩኝ ተለያዩ የዩቲዩብ ይዘቶችን ስለምትጽፍ ጽሁፎችን ስለምትጽፍ በእጄ ነው ለምጽፈው። የተለያየ አጋዥ መሳሪያዎች ሊኖሩ ይችላሉ የተለያየ አርቴፊሻል ኢንተርጀንስ ሊኖሩ ይችላሉ ሰው ሰራሽ አስተውለቶች። ሰው ሰራሽ አስተውለቶች ይኖራሉና እና ከዚህ ጋር አይዞ ሰው ሰራሽ አስተዋሎችን ተጠቅሜም ሆነ በቃ ያግዙኛል እንጂ አብዛኛው ጽሁፍ የምጽፈው በእጄ ነው በቃ በእጄ እጽፋለሁ። የተለያዩ ታሪክ አዘሎችን የተያዙ የዩቲዩብ ይዘቶችን ከተለያዩ ዶክመንታሪ የሆኑ አስረጂ ሆኑ እውነተኛ አስረጂ የሆኑ ታሪኮችን የማስረዳበት እንግዲህ በእጅ እየጻፍኩን። ደንበኞችህ የጻፍኩ ያሳመርኩ በደንብ ለሚፈልጉት ይዘት። ምን እንደሚፈልጉ ከእኔ ምን እንደፈልጉ ስራው ምን እንደሚፈልግ ምን ከመነሻው አጠቃላይ አጠቃላይ ለሰው እስከ ሚቀርብ ያለውን ይዘት ስንት ደቂቃ እንደፈጅ። አወራረዱ ምን መሆን አለበት። ያን የሚለው ሁሉ በደንብ ከጠየኳቸው በኋላ ከዚያ በኋላ የራሴን ስራ ጽፌ በደንብ ለሰውዬ አስረክባለሁ ማለት ነው። ብዙ ላይ ነው ያለኝ እንግዲህ እስካሁን ያሉ መረጃ ይሄ ነው። አሁንም በእጅ መጽሐፍ ግዴታ ሰው እስከተማረ ድረስ በእጅ መጽሐፉ መጽሐፉ ግዴታ ይቀጥላል። እና ግዴታ መጻፍ በእጄ እችላለሁ። ቀጣይም እቀጥላለሁ እንግዲህ የምሻሻል ነገር ካለ ያው ይሻሻላል። በዚህ ልክ ይቀጥላል እና ጽሁፍ በእጅ መጽሐፍ ትወዳለህ ለሚለው ጥያቄ በደንብ ነው የምችለው በደንብ በደንብ እወዳለሁ እችላለሁ። ስማርም በእጄ ነው አሁንም በእጄ ነው እንግዲህ ሙዬንም ጠቀስ አድርጌያለሁ። ተለያዩ ስነ ጽፏችንም ሳዘጋጅ በእጄንም ጽፈው። በሶፍትዌር ነገሮች ይሁን እንጂ የምሰራባቸው ግን በእጄ ነው። ፊደሎችን የነካኩ የምጽፈው በእጄ ነው። ትልቅ እንግዲህ አስተዋጽኦ አለው እጅ ለማለት ነው እንግዲህ ፈልጌ ነው። በዛ ላይ እንግዲህ እጄን በደንብ ተንቀባቅቤ መዋዝ አለብኝ ተለያዩ ነገሮች አደጋ መጠበቅ አለብኝ ብዬ አስባለሁ ያው እንግዲህ እጂ ዋና አካላችን ነው በስራያችን ስለሆነ እስከመን ድረስ። ያው እንግዲህ የምጽፈው ምንስለውም በሱ ለስሆነ። የተለያይ መሳሪያዎች ሊኖሩ ይችላሉ ግን ዋናኛ እጅ ነው የሚያንቀሳቅሱት የተለያዩ ነገሮችን ለመጠቀም እጅ ነው። እንግዲህ የተለያዩ ነገሮችን የተለያዩ መጽሐፍቶችን ያነበብኩን እጽፋለሁ ተለያዩ ነገሮች ደስ ደስ ይለኛል መጻፍ። እና ዋና ስራዬ እንግዲህ ከዩቲዩብ ይዘቶች ጋር የተገናኘ ስራ ሆኖ እነሱን የምሰራበት አሁንም ለወደፊትም የምሰራበት እና በእጄ መጽሐፍ ሁኔታ አሁን ይቀጥላል። ይቀጥሏል እዚህ የሰራው ነው ቀጣይ እቀጥላለሁ እንግዲህ። ስራየን አሻሽሌ የተሻለ ስራዎችን እየሰራሁ እየጻፍኩ። በቃ ሰዎች የሚፈልጉትን ነገር ለማርካት የተለያዩ ጽሁፎችን እያዘጋጀሁ ለእነሱ እሰጣለሁ ማለት ነው። እና እንግዲህ በእጅ እጽፋለሁ ደስ የሚል

ምን አዲስ ነገር መማር ትፈልጋለህ? በጣም ጥሩ ጥያቄ ነው። እንዲሁ እፈልገዋለሁ ይሄን ነገር ደስ የሚል ነገር ነው። እንግዲህ እንደ አጠቃላይ ስናወራ የሰው ልይ እንግዲህ እለት ተእለት ከዘመን ዘመን የሚሄድ የሚሄድበት ነገር እንግዲህ ዘመናቶች በራሳቸው የሚያስተምሩን ነገር አሉ። የሰው ሊይ ደግሞ ዘመራትን ተከትሎ የተለያዩ የአዳዲስ ነገሮችን እየፈጠረ ያለበት ሁኔታ ነው። እና ከዚህ ጋር አያይዞ እንግዲህ አዲስ ነገር በቃ እለት በእለት ማለት እንችላለን። በእያንዳንዱ ሃያ አራት ሰዓት ሙሉ ውስጥ የሚፈጠረው አዲስ ነገር በጣም ለሰው ልጅ ሚገርም። እጅግ እጅግ በጣም አስደናቂውን ነገር የተፈጠረ ነው እና ከዚህ ጋር አያይዞም የሰውን ለመማር ያለው ፍላጎት ወደኋላ የሚል አይመስለኝም እንደኔ እሳቤ። እኔም ከዚህ ውስጥ አንድ ነኝና መማር እፈልጋለሁ። መማር ከዚህ ቀደም እርስ እንዳወራነው ኦንላይን ላይ የመስመር ዝርጋታ ላይ በመስመር መድረኮች ላይ ተለያዩ ሙያዎችን እያደበርኩ ነው። እና ይሄ ቋሚ ሙያዬ እንዳለ ሆኖ ሌሎች ሙያዎችንም እያዳበርኩ ነው ግዴታ ያስፈልገኛል አሁን መሻሻል ግዴታ ያስፈልጋል። ሰው በአንድ ሙያ አይቆምምና። ወይም በቃኝ ብሎ አይቆምም የተለያዩ አዳዲስ ነገሮችን መፍጠር አለበት ማሻሻል ስራውን እያሻሻልን በተጓዳኝ ደግሞ የተለያዩ በጎን የተለያዩ ነገሮች ማዳበር አለበት እና አሁንም ገና ብዙ ነገር መማር እፈልጋለሁ ብያለሁ። ለምሳሌ ከተባለ እንዴ አርቲኤፍሻል ኢንተለጀንስ ሰው ሰዋዊ አስተውሎቶች ኢንጂነሪንግ የፕሮምፕት ኢንጂነሪንጎች የትዕዛዝ ኢንጂነሪንጎች አርቲፊሻል አንጀለጆሲዎች እንዴት እንደምናዝ እነሱን በዴምብ ማወቅ ያስፈልጋል። ከዩቲዩብ አውቶሜሽን ጋር ተያይዞ ያለው ነገር እነሱን በደንብ ወሳኝ ናቸውና በአሁኑ ላይ በተለይ ኤአይ አውቶሜሽን የሚባል አሉ አርቲፊሻል ሰዋዊ አስተውሎት አውቶሜሽን ይባላሉ። እነሱ እነሱ በጣም ወሳኝ ናቸው ወደ ቀጣይ አመታት እነዚህ ነገሮች በጣም ወሳኝ ናቸው ተብሎ ይታሰባልና። እነሱን መማር በቃ ግዴታ ሰው ካልተማረ ያው አያውቅም። ሲማር ነው ነገሮችን የስራውንም ቀጣይ ነገሮች አዲስ ነገር ለመፍጠርም ያለው ተነሳሽነት ቀስ እያለም እያሻሻለም የሚሄደው እንደዚያ አድርጎ ነው። እና በጣም ብዙ እቅዶች አሉኝ እኔ ለመማር በተለይ እነዚህ መመር በቃ አርቲፌሻል እንተለጀንስ ያለቸውትን ነገሮች ባውቅ ደስ ይለኛል። አንደኛ ስራዬን ያቀሉልኛል፤ ሁለተኛ በቃ የፈለኩትን ነገር ፈልጌ በወቅቱ ማግኘት እፈልጋለሁ አጋዥ ስፈልግ ማንንም አልጠይቅም። በቃ የሆነ አንድ ቴክኖሎጂ ላይ እኔ የምሰራበት ነገር ችግር ሲያጋጥመኝ ምን ላድርግ ብዬ በጣም እመክረዋለሁ። በቂ የሆነ መልስ ይሰጠኛል። እነሱ ጋር እነሱን ደግሞ መረዳት የምችለው ምን ብዬ ብጠይቃቻው ምን ብዬ መልስ ይሰጡኛል የሚለው ምን እኔ ስጠይቃቸው ምን የሆነ መልስ ይሰጡኛል የሚለው ነገር በደንብ አቀናብሬ ስትጠይቃቸውና የሚሰጡኝ መልስ። እነሱን ብማር ከምንም በሌላ ደስ ይለኛል በቃ። እሱ ጋር አያይዞ እንግዲህ ትልቅ ፍቅር አለኝ መማር ያው እንግዲህ እስካሁን ሙያዬን እንደተማርኩት ከዚህ ቀጥሎ ደግሞ ለሙያው በጣም የሚያግዙ የተለያይ መሳሪያዎች አሉና። እነሱን ተምሬ ያው ጥሩ የሆነ ስራ ሰርቼ ለደንበኞቼ አሪፍ የሆነ ነገር አቀርባለሁ ብዬ ተስፋ አለኝ እስካሁን የማቀርብላቸው ነገር አሪፍ ነው። ቀጣይ እንግዲህ አሪፍ እንደሆነ ተስፋ አለኝ። ከዚህ ቀጥሎ የተለያዩ ገቢዎችን አገኛለሁ ብየ ደሞ አስባለሁ አንግዲህ ያው ስራ ካለ ገቢ አለና ራሴን እመራለሁ። ቤተሰቤን አልፎ ተርፎ እህት ወንድም ወገንን አገርን የተለያዩ መሰረተ ልማቶችን ዘረጋለው ብዬ አስባለሁ እንግዲህ ይሄ መስመር መድረክ መስመር ላይ የተለያዩ መድረኮች ትምህርት የምማርበት ነው። በሌሎች ደግሞ እንግዲህ በልማቱ ደግሞ ስናወራ ደግሞ የተለያዩ ምርቶች መምራትም እሱ አንድ በጎን ያለ ስራ ነው። ግን አሁን አዲስ ነገር መማር ለሚለው ጥያቄ የተለያዩ ሰው አዲስ ነገር ቢማር ደስ ይለዋል እንግዲህ በጣም አዳዲስ ነገሮችን የአቅም ጉዳይ ነው። እንጂ በጣም እንግዲህ የጊዜ ጉዳይ የአቅም ጉዳይ ስለሚጠይቅ ነው። እንጂ በጣም ብዙ ነገር አዲስ ነገር ያሰብኳቸው ነገሮች አሉ ከሱም አልፎ ደግሞ የዚህ የንግድ የማርኬት ትምህርቶች የትሬዲንግ ትምህርቶች አሉ። ከንግድ ጋር እያይዞ በመድረክ ላይ በመስመር በመድረክ ላይ የሚሸጡ የሚገዙ ነገሮች አሉ። ከዚህ ጋር ተያይዞ እነሱን ራሱ ብማር ደስ ይለኛል። በቃ የተለያዩ የማርኬቲንግ የገበያ ጽንሰ ሀሳቦችን በደንብ አውቆ በአለም ላይ የተለያዩ ነገር የሶፍትዌር እቃዎችን የተለያዩ ዶላሮችን ማንቀሳቀስ እሱ እሱ አሪፍ ነገር ነውና። እና በጣም ብዙ እውቀት መሸመት ያስፈልጋል እና እኔም አዲስ ነገር በጣም ብዙ እማራለሁ ተስፋ አደርጋለሁ። አሁን ያለሁትም የምማረው ትምህርት አለ አሁንም አሻሽሌ ሙያዬን ተለያዩ ትምህርቶችን ጨምሬ ጥሩን ነገር እሰራለሁ ብዬ አስባለሁ። እንግዲህ ባለኝ መረጃ እስካሁን ቀጣዩም እንግዲህ አሪፍ ይሆናል አስባለሁ ሰው ከበረታ እንግዲህ ያው ጤና ካለሁ ብዙ ነገር ለመማር ይፈልጋል። እና ከዩስተን አንዱም አዲስ ነገር ለመማር ጉጉት አለኝ። እና ስራዎችን በደንብ ጥርት ባለ መልኩ ለመስራት ለደንበኞች ለማርካት ደስ የሚል ስራ እሰራለሁ ብዬ ተስፋ አለኝ። አሁን እየሰራሁ ነው ቀጥሌ ብሩህ የሆነ ተስፋ

ዜናውን ከየት ታገኛለህ? ደስ የሚል ጥያቄ ነው እንደውም አዎ ዜና እንግዲህ በጣም ወሳኝ ነው የሚያስፈል ሁኔታ ነው በሚገርም ሁኔታ ዜና ራሱ እኔ እወዳለሁ እንደው ጥሩ ጥያቄ ደስ ይላል ያው እንግዲህ ዜና ማለት እንግዲህ አሪፍ ነው ወቅታዊ መረጃዎች ታሪኮች የተለያዩ ክስተቶች አለም እንዴት አደረች ስፖርቶች የጤና መድረኮች የተለያዩ የገበያ ሁኔታዎች የአየር ንብረቶች በቃ በተለይ በአለም ላይ በቃ አለም እንዴት አደረች በቃ እንደ አጠቃላይ አለም እንዴት አደረች ተብሎ እንግዲህ የሚዘገብበት ዜና ነውና የተለያዩ የዜና አውታሮች አሉ። በሀገራችን እንግዲህ የተለያዩ የዜና ማሰራጫዎች ጣቢያዎች አሉ ከኢትዮጵያ ዜና አገልግሎት አለ ከአማራ አለ እንደ ክልላችን የተለያዩ ኢቢኤስ አለ። ኢቢሲ አለ። በጣም ብዙ ናቸው የዜና አውታሮች አሉና እንግዲህ መጀመሪያ ዜና ስከታተል የነበረው እንግዲህ ድሮ ስማር ከቤተሰብ ጋር ነው የምማርና ሬዲዮ ነው ሬዲዮ በጣም አሁን ድረስ ሬዲዮ በጣም ልስጥልኝ ነው። በመሰረቱ ያው የስልክ ከስልክ የምናገኘው መረጃ አለ ከቴሌቪዥን የምናገኘው መረጃ አለ ግን ቢሆንም ሬዲዮ በቃ ደስ ይላል። ሬዲዮ ማለት እንግዲህ መጠን ትላልቁ የተለያዩ ዜናዎችን ይቀርብበታል አዝናኝ ፕሮግራሞች በዓሎች ሲመጡ የተለያዩ ነገሮች ይለቃቅበታል እሱ ነገር ደስ ይላል በቃ የምንፈልገውን ነገር እናገኝበታለን። አሁን እንግዲህ የተለያዩ ዲጂታል ነገር በበዙበት ቁጥር መረጃ ሰው በቃ በኪሱ ስልክ በኪሱ እስከመሰለ ድረስ እስኪመስል ድረስ አሁን ይዟልኝ። ግን እንደ አጠቃላይ እንግዲህ ዜናዎችን ከየት ታገኛለህ የሚለው እንግዲህ ከሬዲዮ አገኛለሁ ከቴሌቭዥን አገኛለሁ በእጅ ስልክ ካለው የምፈልገውን ነገር በቃ ሰርች የማድረግ ጉዳይ ነው። እንጂ የትም አሁን መረጃ በጣም ቅርብ ነው መረጃ ከየት ላንጣ የሚለው ነገር አሁን ወይም ዜናን ከየት ላምጣ ከሚለው ነገር አሁን ጥያቄ አይሆንም ሲጀመር ለሁሉ ሰው ቀላል ነው። የሚፈልገውን ነገር እስከፈለገው ድረስ አለ በቃ የዲጂታል አለም ይሄን ነው የሚያሳየው እና እኔም እንግዲህ የተለያዩ ዜናዎችን ከድሮ አንስቼ ያው እንግዲህ በሬዲዮ በጣም ብዙ ዜሮዎችን ሰማ ነበር። ደስ ይለኝ በተለይ የኳሱን ዜና ለመስማት በጣም ጉጉት ነበረኝ ሰኞ ሰኞ አጠቃላይ የሳምንቱን ስፖርት የሚዘገብበት ነበረ። እሱን ለመስማት በጣም ጓጓ ነበረ በአጠቃላይ ሳምንቱ ጨዋታዎች የተካሄዱትን እሱ ስፖርት አምስት ሰዓት ተኩል አካባቢ የሚዘገቡ ነበሩ በኢትዮጵያ ሬዲዮ ጣቢያ በጣም እፈልጋቸው ነበር ደስ ይሉኝ ነበር። ከዛ ቀጥሎ ደግሞ እንግዲህ ወቅታዊ ሁኔታዎች የኢትዮጵያን ሁኔታ ገበያዎች ስለ አመት አመት እየሆነ ባዓላት ሲመጡ እነሱ ጋር ተመርኩዞ ገበያዎች ምን ይመስላሉ የአካባቢ ደህንነት ተያይዞ ጦርነቶች ጋር ምናምን እኔ ሰላሞች ምናምን ፈልጌ ነበር። ከዚህ ጋር አያይዞ ደግሞ ከፍ ስንል እንግዲህ ስንማር የተለያዩ ያው ስልክ መያዝ ይመጣል። ምናምን የተለያዩ ዲጂታል አለሞች ቅርብ በተለያዩ የተሻሽሉ ይመጡና ያው እንግዲህ ከአንዳንድ የሚነበበው ነገር ከመጽሐፍትም አሉ የተለያዩ ዜናዎችን እናነሳለን አሁን ላይ ከዚያ ሁሉ አልፎ አሁን ላይ ከቴሌቪዥንም አልፎ ቴሌቪዥንም አለ የተለያዩ ነገሮች ሚዲያዎች ነበሩ። ከዚያም ሁሉ አልፎ ግን አሁን በስልክ ካለ ኪስ በኪሳችን ከምንይዘው ስልክ አውጥተን የምንፈልገውን ነገር ዳታ እስካለ ድረስ እናበራለን ያው አለም ያለው በሙሉ ማየት እንችላለን። በቃ አሁን ላይ በጣም እንደዚህ ዘመን በጣም ቀላል የሆነበት መንገድ የለም። አሁን ላይ መረጃ ወይም ዜና ማግኘት ይሄ እንግዲህ ያው ትልቁ ሁኔታ ነው። አለው እና አሁን ላይ እንግዲህ እዚህ ዜናውን ከየት ታገኛለህ ከሚል ጥያቄ ካለ ደግሞ በዚሁ አጋጣሚ እንግዲህ በስልኬ ነው በቃ የምሰራበትም ከሰዎች ጋር የምገናኝም ያለውን ነገር የምሰራበት በስልኬ እስከሆነ ድረስ መረጃዎችን ለማግኘት በስልኬ በቃ የምፈልገውን ቦታ እጠይቃለሁ። አገኛለሁ በቃ እዚህ ጋር የጉግል ላይ በጣም ከፍተኛ አስተዋጾ ክሮም ላይ የተለያዩ አስተዋጽኦዎች አሏቸው ዩቲዩብ ራሱ የተለያዩ ትምህርቶች አሉ ዜናዎች ስንገባ በየአንዳንዱ በየአንዳንዱ ኢንዱስትሪ የተሰሩ ነገሮች አሉና ወቅታዊ የሚያርሱ ዜናዎች አሉ ከዛጋ ገብተን የምንፈልገውን ነገር በምንፈልገው ቦታ እናውላለን። እና ከዚህ ጀምሮ ነው እንግዲህ ዜና ሲባል እኔ ደስ ይለኛል ከድሮ አንስቶ በተለይ ሬዲዮ ላይ በጣም እወድ ነበር አሁን ድረስ የሬዲዮ ፍቅር አለኝ። ግን እንግዲህ መረጃዎች አሁን በጣም ቅርብ ስለሆኑ በስልካችን የምንፈልገውን ቦታ ያው መፈለግ ነው የምንፈልገውን ነጥብ ይሰጡናል። እሱን መያዝ የሚያስፈልገን አሁን እንግዲህ ይሄ ደስ የሚል ነገር ነው በጣም ቀላል ነው በጣም ቀላል ሲበዛ አለም እንዴት አደረች በሃያ አራት ሰዓት ውስጥ ምን ተገኘ የሚለውን ጥያቄ ወዲያው ጠይቄ በአስር ደቂቃ በአስራ አምስት ደቂቃ ማወቅ የምችልበት ነገር ስላለ እንግዲህ ስልጣኔ ማለት አንዱ ደስ የሚል ነገር ነውና ከዚህ ጋር አያይዞ እኔም በጣም ደስ ይለኛል። እንግዲህ የምፈልገውን ዜና በምፈልግበት ሰዓት በምፈልገው ሰዓት ስለማገኝ የተለያዩ መረጃው ስለማገኝ አለምን የማወቅ ሁኔታም ደስ ስለሚልና ከዚህጋር አያይዞ ደስ የሚል ነገር ነው። እና ዜና በጣም እወዳለሁ ከተለያዩ ምንጮች አገኛለሁ ከ የተለያዩ በጣም የዜና አውታሮች ስላሉ በጣም ደስ ይላል

ባዶ እግር መራመድ ታውቃለህ ጥሩ ጥያቄ ነው ይሄንም ጥያቄ አሪፍ ነው። እንግዲህ ባዶ እግር መራመድ። ከዚህ በፊት ነበረ እንግዲህ ቀደም ላይ የቤተሰቦቻችን ስናድግ በህፃንነታችን በተለይ ገጠራማ አከባቢ እስከሆነ ድረስ። ጫማ እስካልገዙልን ድረስ እኛ ጫማ የትም አናመጣውምና ያው በባዶ እግራችንን ምንቦርቀው ማለት ምንጫወተው። የተለያዩ ጨዋታዎችን ከቤት ከጓደኛ ከቤተሰብ ልጆች ጋር ከጎረቤት ልጆች ጋር አጠቃላይ በቃ ህፃናት የምንጫወተው በባዶ እግር ነበረ። ከዚያ በኋላ እንግዲህ የቤተሰብ ጫማ ሲገዛልን በጫማ መሄድ እንጀምራለን። ከዛ ውጭ እንግዲህ ከዚያም አልፎ ያው ስንተልቅ ስንጓረምስ አሁን በትምህርት ስንሄድ ያው እንግዲህ ጫማ የሚባል ፋሽን ይመጣል። እሱን ግዴታ ስለሚያስፈልግ ያው ጫማ ግዴታ ማድረግ ያስፈልጋል። ማጥለቅ ያስፈልጋል እና ያው እንግዲህ አሁን ላይ ባዶ እግር መራመድ ታውቃለህ የሚለው ትንሽ ይከብዳልኝ ማለት አላደርገውም። ስራ ቦታ ካለው ግዴታ አስፈላጊ ነውና ስራ እርጥበታማ አዘል ስለሚኖረው። የሆነ ጭቃማ ቦታ ስለሚኖረው ጫማ የማልቅበት አጋጣሚ አለ። መራመድ ግን ዝም ብሎ በደረቁ እንዲሁ ረጅም ጉዞ መጓዝ አላደርገውም በጣም ከባድ ነው የሚሆነው። ግን እንደዚህ የሆነ ልማቶች ሳለማ የሆነ አዝርቶች ምናምን የተለያዩ ሰብሎችን ሳዘምር ለምሳሌ በመስኖ የምጠቀም ከሆነ የተለያዩ መጠጦች ውሃ ማጠጣ ከሆነ እነሱ ጋር መሃል ላይ። ከሰብሉ መሃል ወይም ከማዘምረው መሃል ምግባ ከሆነ ያው ጭቃ ስለሚሆን ጫማ አወልቃለሁ ግዴታ ይውና ያለ ጫማ እሰራለሁ። በቃ በዛ እየተራመድኩ የተለያዩ ነገሮችን እሰራለሁ ውሃዎች መገደብ አዝርቷችሁ መዝራት ውሃዎችን በፈለጉት መንገድ ማንሸራሸር እንደዚያ እንደዚያ አለኝ። ስለዚህ እዚያ ጋ ጫማ ትንሽ ስለማያስኬድ ጭቃው አይቻልም። ከዛ ውጪ ባለው ግድ ውጪ ግን በተለያዩ ስራዎችን ብሰራም ጫማ ግድ ነው። በቃ መራመድ አልችልም በደረቁ ቦታ እንዲሁ ዝም ብሎ ህንፃ ወደ ከተማመድ ከቦታ ቦታ ለመንቀሳቀስ በደረቁ ይሄን አላውቅም አላደርግም ሲጀመር ጫማ አውልቆ ምራመድበት መንገድ ምንም አይነት መንገድ የለም። ያው አስቸጋሪ ከሆነ ልክ እንደ እምነት እንደ ቤተክርስቲያን የእምነት ቦታዎች የሃይማኖት ቦታዎች ከሆነ እሱም ግዴታ ነው። ያው በጫማ ማድረግ አይቻልም። ባዶ እግር ነው የሚኬደው ያው እሱን የቤተክርስቲያን ጉዳይ ስለሆነ እምነት የእምነት ጉዳይ ስለሆነ እሱ ግዴታ ይወለቃል። ያው ውጭ ያለው ግን ወደ ከተማ አመድ እንደዚህ ከዚህ ቤተሰብ ለቤተሰብ መሄድ ወደዚያ ጥሮሽ ቤተሰብ ሲያጋጥም መጠራራት ምናምን ከከተማ ወደ ከተማ የተለያዩ ንግድ ቦታዎችን ንግድ መሸጥ ምናምን ይሄ በባዶ እግር የማይቻል ነገር ነው። ብዙ ሰው እንዳመየው ያለው ተጨባጭ ሁኔታ ብዙ ሰው መሄድ አይችልም። እኔም አላረገውም በቃ በታሪክ አላረገውም አሁን ያው ግዴታ ጫማ ያስፈልጋል። በትንሹ ወይም ስሊፐር ጫማዎች ነጠላ ጫማዎች ነጠላ ጫማዎች ግዴታ ወሳኝ ናቸውና እነሱ ማድረግ ነው እንግዲህ ከሌለ ካለ የተለያዩ ከፍ ያሉ ጫማዎች ማድረግ ከሌለ ግን ግዴታ ነጠላ ጫማዎች ያስፈልጉበት ሁኔታን አለውና እነሱን አድርጌ የምፈልገውን ስራ እሰራለሁ። እና እንደ አጠቃላይ እንግዲህ ባዶ እግር መራመድ ታውቃለህ ለሚለው የሚያስገድድበት ሁኔታዎች አሉ። በአብዛኛው ግን ሰማንያ ዘጠና ፐርሰንት ዘጠና አምስት ፐርሰንቱን ስናየው ግዴታ ያለ ጫማ የማንቀሳቀስበት ሁኔታ ነው ያለው እና ጫማ አልቦ ምንም የማደርገው ነገር የለኝም ግዴታ ጫማ ያስፈልጋል በባዶ እግር አይቻልም። በባዶ እግሬ መሄድ መራመድ አልችልም። ሁሉም ስራውን ስሰራ ምንም ሆነ በቃ በምፈልገው ቦታ ሰሄድ በባዶ እግር መራመድ አልችልም የግዴታ ጫማ ማድረግ ያስፈልገኛል እና ጫማ ለብሼ ነው የተለያዩ ስራዎችን የማከናውነው። የተለያዩ ነገሮችን መስራት የምችለው የተለያዩ ቦታዎች መራመድ መዝናናት የምችለውም ጓደኛ ጋር መጫወትም መዝናናትም የተለያዩ ሻይ ቡናዎችን በቃ አስፈላጊ ጉዙዎች ሲሆኑ ግዴታ ጫማ ያስፈልጋሉና ብዬ አስባለሁ። በቃ ግዴታ አለብኝ ጫማ የመልበስ ግዴታ እለብሳለሁ እንግዲህ በባዶ እግር እንደዚህ የእምነት ተቋማት ካልሆኑ ከዛ ውጪ የሆነ በጣም ጭቃማ ቦታማ ማያስለብሱ ካልሆነ ከዛ ውጪ ያለው እንግዲህ ግዴታ ጫማ መልበስ አለብን። እና ጫማዎችን ለብሼ ነው የተለያዩ ስራዎችን ፕሮግራሞችን እቅዶችን ከጓደኛ ጋርም ምንም ሲሆን ምንም ሆነ የተለያዩ ነገሮችን ምንም ይሁን ምንም ማደርገው ተግባር በቃ ጫማ ግዴታ ያስፈልገኛል። ስለዚህ እሱን ለብሼ ነው መንቀሳቀስ ምችለው በባዶ እግሬ መራመድ አልችልም መሄድም አልችልም በቃ ትንሽዬ ብትሆንም መሄድ አልችልም በቃ ግዴታ ስለዚህ በባዶ እግር መራመድ አልችልም ብዬ መወሰን እችላለሁ። እኔ

ሌሎችን መርዳት ትወዳለህ ጥሩ ጥያቄ ነው በጣም ጥሩ ጥያቄ አዎ ደስ ይለኛል እንጂ እንደ አጠቃላይ ስናወራው እንግዲህ አንድ ሰው እንግዲህ ሌሎች ሰዎችን በመርዳት መልካም ነገር እስከሆነ ድረስ በቃ ደስ የማይለው ሰው የለም ብዬ ደስ የማይለው ሰው አለ ብዬ አላምንም እንግዲህ ሁሉም ሰው ሌሎች በመርዳቱ ደስ ይለዋለኝ ሰውን ሰው ሲረዳ የተቸገረውን ያዘነውን የተከዘውን የተወደውን የችግር የወደቀውን የታመመውን በአልጋ ቁራኛ ያለውን በተለያየ ሀሳብ የተወጠረውን በቃ የጨነቀውን መድርሻ ያጣውን በገንዘብ ሊሆን ይችላል። በጉልበት የተቸገረ ሊሆን ይችላል። በህም ሊሆን ይችላል በተለያዩ ስቃዎች መከራ ያበዛበት ሊሆን ይችላል። በብርድ በቁር በተለያየ ሀሳቦች ሰዎች ሲወጠር እንግዲህ ይቸግረዋ። ያንን ሰው ደርሶ ለዚያ ሰው አንድ ሰው ደርሶ ሲረዳው በቻለው አቅም በገንዘብ ሊሆን ይችላል። በጉልበት ሊሆን ይችላል። በተለያየ በሀሳብ ሊሆን ይችላል በተለያየ ነገሮች በሚችለው አቅም አንድ ሰው ደርሶ ለዚያ ሰው ለተቸገር ሰው ሲረዳው ደስ ይለዋል በቃ። የህሊና እርካት አለው። የመንፈስ እርካታ አለሁ ደስ ይላል። ከዚህ ሁሉ ደግሞ እኔ አንዱ ነኝና ሰውኛ ነኝ እንደ ሰው ማሰብ አለ እና ሌሎችን የመርዳት ጓደኞቼ መሰሎቼን በቃ የኔ ቢጦች የደከሙት ሰዎችን በቃ አሁን የዘረዘርኳቸውን ሰዎች ደክመው ሳይ ብረዳ ደስ ይለኛል በቃ። እረዳለሁም። ሌሎች መርዳት ትወዳለህ? የሚለው ጥያቄ በጣም ጥያቄ ነው በቃ በጣም እወዳለሁ በቃ በተለይ በሀሳብ ለመርዳት። በቃ! የተቸገረን ሰው በቃ በጣም የከፋ ሰው በሀሳብ አብራርቶ፤ በደንብ ነገሩን አስረድቶ፤ አረጋግቶ በቃ መናገር በሀሳብ ደስ ይለኛል። ካለኝ በገንዘብ በቃ ካለኝ ከገንዘብ ካለኝ በሀሳብ በጉልበት የሚረዳ ከሆነ በጉልበት ግዴታ ስለሚያስፈልግ ማለት ነው። እንግዲህ ገንዘብ ሲጠፋም ሲገኙ ስለሆነ ድረስ ችግር የለውም ሀሳብ ግን የሰው ሀሳብ ግን ለማግኘት ትንሽ ከበድ ይላል። እና የዚያን ሀሳብ ወስዶ በተግባር ላይ መዋል ትልቅ ነገር ነው። እና በቂ የሆነ ሀሳብ መስጠት አሪፍ የሆነ ሀሳብ በቃ። ሰውየው በቃ የተቸገረውን ነገር ደርሶ የደም አውራርቶ ይሄ ቢሆን እኮ እንደዚህ ይሆናል። ይሄ በእንደዚህ የተለያዩ መንገዶችን አማራጮችን ሰጥቶ ከዚያ ከጭንቀቱም ከመራው ከተጨነቀበት ከሀዘኑ ወጥቶ ብሩህ የሆነ ኑሮ እንዲኖር ተስፋ እንዲኖረው የተለያዩ ስራዎችን ደስ ብሎት እንዲሰራ ለቀጣይ ህይወቱ ምን ማሰብ እንዳለበት መርዳቴ እኔ በጣም ትልቅ አስተዋጽኦ አለኝ። ብዬ በራሴ አምናለሁ። አሁን ቀደም የማደርገው ድርጊቶችን ማለት ነው ያው ቀጣይ የማደርገው ነገር አለኝ። እንደውም ለቀጣዩም በሰፊው ብሰራ ደስ ይለኛል። ቢኖረኝ እንደው በገንዘብ በተጨነቀ ሰው ራሱን ላቃተው ሰው በቃ በጣም ልትልች የተቸገረ ሰው በገንዘብም በአሳም በጉልበት ቢረዳ ደስ ይላል። ገንዘብ ከሌለ ግን እንግዲህ ቀዳሚው ሀሳብ ሀሳብ ነው ያለን እውቀት ማካፈል ነው እና እሱ ጋር በጣም ብሰራ ደስ ይለኛል። ለቀጣዩ የምሰራበት ደስ ይለኛል። እንግዲህ በጣም የሚገርም የሚገርሙ ነጥቦችን ያነሳን ወይታ ሰውየው ጋር የሚረዱ መልኩ በሚገባው ቋንቋ ማስረዳት ቀለል ባለ መንግስት ባልተወሳሰበ መልኩ ይኸው ማስረዳት ሰውዬ እኮ ነው በቃ ማለት ነገሮች እንደሚያልፉ ሁሉም ችግር ከሰው ጋር እንደማይቆይ ሁሉም ደስታ ከሰው ጋር እንደማይቆየው እንግዲህ ደስታ ሴሄድና ሲመጣ ሁሉም ሰው ያገኛል። ያጣልም ያው በዛ ልክ መሆን አስረድቶ ሰውየው ደግሞ ነገ ተስፋ እንዳለው ያው እሱን ነገ ቀኖች ለ ቀኖች ቀን ማለ ቀኖች ነገ ለአዲስ እንደሚሆኑ ሰውየውም ነገ አዲስ ህይወት እንደሚኖረው አዲስ ምዕራፍ እንደሚሄድ ብዙ ነገር ማድረግ እንደሚችል ሰውየውን በተቻለ አቅም አስረድቶ ወይም ሰጠው ተለያይ ሰዎች ሊገጥሙ ይችላሉ። እና እነሱን በደንብ የሚገባ አስረድቶ ወደሚቀጥለው ምዕራፍ ጥንት እንዲሽጋገሩ ከተጫለም በገንዘብ አግዞ የሆነ ነገር እንዲጀምሩ ማድረግ በቃ ታስፋ ያለው ነገር እንዲጀምሩ አድርጎ እያበረታቱ በደንብ ጠንካራ እስከሚል ከጎኑ ሆኖ ይህ ሰውዬ እያሉ መበረታታት። ከእሱ ቀጥለው ደጎሞ ሌሎችም ይኖራሉ በተመሳሳይ እንደዚሁ እነሱን መርዳት። በጠቃላይ እንግዲህ መርዳት የሚለው ነገር መልካምነትን ጋር አብሮ አዙሎ ስለሚሄድ ቃሉ በእዚህ የተነሳ ሌሎች ሰዎችን በደንብ እያገዙ የተቸገረው ሁሉ መድረስ ነው በቃ። የወደቁትን ማንሳት ነው። በአጭሩ ወደቀ ሰው ለተጎዳ ሰው ደርሶ አይዞህ በቃ የሚለውን ቃል በርታ የሚለውን ነገር ይዞ ሰዎች ጥሩ ነገር የማስተላለፍ አቅም ነው። ብዬ አስባለሁ ዛሬ መልካምነት ይጨምራል። በቃ ማህበራዊ ኑሮን አብሮ ይጨምራል። ሰዎች ደስ ይላቸዋል። ፍቅር ይኖራል፣ አንድነት ይኖራል፣ መተሳሰብ ይኖራል፣ ባህልን፣ ወግን፣ ልማድን፣ አምሮ ሀገርን አምሮ መገንባት ባህል ይኖራል። እና ትልቅ ነገር አለው ብዬ አስባለሁ። እንደኔ እና ይሄ ነገር በጣም ደስ የሚል ነገር ነው። ብዬ አምናለሁ አሁን ምን እሰራለሁ ቀጣይ የምሰራው አጠንክሬ የምሰራው ነገር ነው። ብዬ አምናለሁ እንደራሴ እምነት

ከደንበኞች ጋር ትገናኛለህ? አዎ ጥሩ ጥያቄ ነው በደንብ ነው ምገናኘው ከደንበኞች ጋር። ያው እንግዲህ ደንበኛ ማለት እንግዲህ አንድ ሰው አሰሪ አለ ሰራተኞች አሉ። ሰራተኞች እንግዲህ ያው ደንበኛ ይባላል አሰሪም ደንበኛ ይባላል የሁለቱም ግንኙነቶች ነው። እንግዲህ በተለይ አሰሪዎች አሉ ሰሪዎችም አሉ የነሱ ሁለቱ ግንኙነት ደንበኛ ይባላል። ወይም በብዛት እንደምናውቀው ቃሉን ደንበኞች ማለት አገልግሎት ፈላጊዎች የአንድን ሰው ወይም አንድን ድርጅት አገልግሎት ፈላጊ ለዚያ ነገር ደንበኛ ሁሌ የሚገኙ በፈለጉት ሰዓት የፈለጉትን ምርትና አገልግሎት የተለያዩ ነገሮችን ጥቅማ ጥቅሞችን እንዲሁም በሙያ ሊሆን ይችላል የሚያገኙበት ስለሆነ ደንበኞች ብለን እንጠራቸዋለን። እና ከደንበኞች ጋር ትገናኛለህ ለሚለው ጥያቄ አዎ በጣም እገናኛለሁ። በተለይ ከእንትን ጋር ከምርታማነት ስራ ጋር ከተያያዘ ከንግድ ጋር ከተለያዩ ሸቀጣሸቀጦች ጋር በአካል ከምንገናኛዎች ከሚያገናኙ ስራዎች ጋር ተያይዞ ደንበኛ ግድ ነው ደንበኛ ካሌለህ መሸጥ መለወጥ የለም። በመስመር ላይ ከሆነ ግን ምንሰራው ስራዎች ለምሳሌ በመስመር ላይ ከሆነ ምሰራው ስራ ይሄ ያው በአካል አንገናኝም ግን በተለያዩ ዲጂታል ነገሮች ግን መገናኘት እንችላለን። ለምሳሌ ስልክ መደወል በተለያዩ መተግበሪያዎች መደዋወል ቪዲዮዎችን መደዋወል የቪዲዮ ጥሪ እያደረጉ መገናኘት አስፈላጊውን ነገር ከሆነ ማሳየት ይሄ እንዴት እንደሚሰራ እንዴት እንደሚተገበር ምናምን ያለው ነገር ሙያውን የሚጠይቀውን ነገር ማሳየት። ግን እንደ አጠቃላይ ከደንበኞች ጋር የሚሆነው በተለይ በጉልበት ስራ ጋር የሆነ ውጣ ዉረድ ያለበት በአካል ግዴታ ስራው በአካል የሚጠይቅ ከሆነ ደንበኛ ያስፈልጋል። አንደኛ የመጀመሪያው ደረጃ ስራው ሲሰራ ግዴታ ሰው ያስፈልጋል እና የሰው ሀይል ስራውን የብቻውን ብቻዬን መስራት የማልችለው ከሆነ ጊዜ የሚፈጅብኝ ከሆነ ቶሎ ያን ነገር በተገቢው ሰዓት መስራት የማልችል ከሆነ ግዴታ ሰው ያስፈልገኛል። የተለያዩ ደንበኞችን የተለያዩ ደንበኞችን ሰራተኞችን እጠይቃለሁ ያው በሂሳብ እንስማማለን ከእነሱ ከዚያ በኋላ በተለያየ ለሌላ ቀን ለሁልጊዜም ሰራተኛ ይሆናሉ ስለዚህ በቀላሉ እየተግባባው እሰራለሁ። ከተሰራ በኋላ ደግሞ እንግዲህ ምርቱ ሲሸጥ የተለያዩ ደምበኞች ይፈራሉ ማስረከብ የተለያዩ ደምበኞች እናዘጋጃለን በቀላሉ ምንም ሳንቆም ገብያዎችን ማስረከብ እነሱም ይጠብቁናል እኔ እወስዳለሁ ምርቱን እወስዳለሁ ለሚረከብ አካል አስረክባለሁ እነሱ ደግሞ አትርፈው ምን ብለው ሁሉም መቼም ለማትረፍን እና ለመኖር ነው የሚሰራው ስራውን መልኩ እንሄዳለን ማለት ነው። እና ደንበኞች ጋር እገናኛለሁ በአንድም በሌላ ከምንም በላይ ይገናኛሉ የጉልበት ስራዎችን የሚጠይቁ ነገሮችን የሰው ሀይል ስራ የሚሰሩትን ከሆኑ ይሄ ግዴታ መገናኘት አለብኝ። እንደዚህ የመስመር ዝርጋታ የመድረክ ላይ የምሰራው ስራዎቹ የሙያ ስራ ከሆኑ ደግሞ እንግዲህ አብዛኛውን ሰዓት ያው እንግዲህ የመስመር ግንኙነት ነው የሚሆነው ሁሉም ነገር የሚያልቀው በዛ ላይ ነው እየተገናኘን ምን ጎደለ ምን አነስ ይሄን ነገር በዚህ ሰዓት ላክልኝ ይሄን ነገር በዚህን ሰዓት ስራልኝ የሚለው ነገር እዚህ ጋር ተያይዞ ነው። አብዛኞቻቸው ወይ በ በመደወል እና በተለያዩ መተግበሪያዎች እየተደዋወለን የምንገናኘው ከዚያ በኋላ ያው እንግዲህ የሚፈልጉትን ስራ በሚፈልጉት ሰዓት ይደርስላቸዋል ያው የሚገመግሙት ነገር ይኖራል የሚታይ ነገር ይኖራል ስራው ደስ እስኪላቸው ድረስ መገመገም አለበት ይቀበላሉ። እና ከተለያዩ ደንበኞች ጋር እገናኛለሁ ይሄም ብቻ ሳይሆን በጣም እየሰፋ ሲሄድ ከተለያዩ ሰዎች ጋር ይገናኛል ከሀገር ውጭም ይሁን ከሀገር ውስጥም ይሁን የተለያዩ እየሰፋ ሲሄድ በተለያዩ ጥሪ መተግበሪያዎች ተጠቅመን እንገናኛለን ከዚህ ጋር ተያይዞ የተለያዩ ስራዎችን እሰራለሁ። አሁን ቀደም እሰራለሁ እሞክራለሁ ቀጣይም እሰራለሁ ብዬ አስባለሁ እንዲሁ ደግሞ ከምርታም ከምርት ጋር የተያያዙ ደግሞ ቀጥታ ወስዶ በማስረከብ ሊሆን ይችላል በመላክም ሊሆን ይችላል ያው ከተግባባ ሰው ቀጥታ መላክና መቀበል አስመጭና ላኪ የሚባለው ጽንሰ ሀሳብ እዚ ጋር ይመጣልኝ ልክ ያው እኔ ስፈልግ እልካለሁ እነሱ ተቀብለው ለሙያ ያለውን ሂሳብ እያወራረደን እንሰራለን። እና ደንበኛ እንግዲህ ክቡር ነው ደንበኛ ክቡር ነው ይባላል። እና ከተለያዩ ሰዎች ጋር እገናኛለሁ ከተለያዩ ስራ ዘርፍ ያገናኘኛል ስንኖርም ግድ ነው ከሰው ጋር ተጋብተን ስራችንን እንዲቀና መልካም የሆነ ስራ መልካም የሆነ ስምና እንዲኖረን ከተለያዩ ደንበኞች ጋር እገናኝ የተለያዩ ስራዎችን ምከወናቸው እሰራለሁ የስራ ባልደረቦችም አሉኝ እነሱ ራሱ አንድ ደንበኛ ናቸው። በቃ ማሰራት የሚፈልጉትን ይሰራሉ የተለያየ ነገሮችን እንሰራለን እና ማለት እንግዲህ ለኔ ትልቅ ክብር አላቸው ዋጋ አላቸው ብዬ ነው የማስበው በጣም እንገናኛለን

የሽያጭ ግቦች አሉህ? አዎ እንግዲህ ግብ ሲባል እንግዲህ አንድ ሰው የተለያየ ሀሳብ አለውና ያው እንግዲህ መጀመሪያ አቀዳ አለ ያው እቅድ በኋላ ምን ያህል ፐርሰንት አድርሼዋለሁ የሚለውን ነገር ይታሰባልና። ይታቀዳል በዚህን ያህል በዚህን ያህል ሳምንት በዚህን ያህል ወር በዚህን ያህል መንፈቅ። በአመት እንግዲህ እቅድ የተለያየ እቅድ አሉት ስራውን የቻለ ጊዜ ገደብ አለው። እና ስለዚህ ሰው ካለ ሰው ያቅዳል ከግብ ለመድረስ የቻለውን ያህል ጥረት ያደርጋል። እንግዲህ ከፈጣሪ በቃ አድርጋ ያው በሚችለው አቅም ሁሉ በጉልበትም ሆነ በገንዘብም ሆነ በሀሳብም ሆነ ሁሉ ተደጋግፎ አንድ ስራ ሰራ እንዴት አግብ ያስፈልገውና። እና የኔ ግቦችም አሉ እንግዲህ የሽያጭ ግቦች አሉ ለሚለው ጥያቄ አዎ በደንብ እንደምል እንጂ እንግዲህ በምርጥ በምርት እና አገር ብሎ ስንመስጠቱ ሂደትም በምርትም ያው እንግዲህ የምፈልገው ግብ አለኝ። በመስመር መድረኮች ላይ የምሰራቸው ስራዎች መራሱን የሚቻለው ግብ አለኝ። የሽያጭ ግቦች ላይ ለምሳሌ በምርት ስንብ ሲባል እንግዲህ የተለያዩ ፍራፍሬዎችን አመርታለሁ የተለያዩ የሰበለ እህሎችን የእህል ምርቶችን አመርታለሁ። እነሱ እነሱን እንግዲህ ይፈልገዋሉ ምርቱ ምን ያህል ይወጣል ብዬ እገምታለሁ አጠቃላይ ምን ያህል ምርት ይሰጣል ምን ያህል ገቢ ይገኘዋል ከመቶ ፐርሰንቱን ያህል ገቢ ይገኛል። የሚለውን በተለይ ግቡ ያው አመታዊ እቅድ ነው የሚሆነው። በአመት ይታቀዳል መጨረሻ ላይ ሂሳቡ ይሰራል ወጪዎች ምን አለ ገቢ ምን አለ የሚለው ነገር በደንብ መታሰብ አለበት። ለሱ በጣም የሆነ ራስ ወጪ አለቅድ በደንብ ያስፈልገዋል ተቀማጭ ከዚያ በኋላ አመቱ ሲመጣ ያው በደንብ መታሰብ አለበት ያለውን ትርፍ መውሰድ ያስፈልጋል። እንግዲህ ኪሳራም ካለ ለቀጥታ ማሻሻል ነው። ምንድነው ጎደለው የሚለውን ነገር በደንብ አጥኖ መድ ትርፍ ካለ ደግሞ እንግዲህ ደስ እያለ ቀጣዩን ስራ ለመስራት ተለያዩ ነገሮችን። አውታረ ሰፊ የሆነ ስራዎችን ተለያዩ ልማቶችን ለመስራት መሞከር። የመስመር ላይ ስራው ስንመጣ ደግሞ እንግዲህ ይሄም ራሱን የቻል ገብ አለው። ከትምህርቱ ጀምሮ ከስራው ጀምሮ ስራው ምን ያህል ሰርቻለሁ የትኛው ስራ ከባድ ነው የትኛው መወጣት አለብኝ? የትኛው ስራ ብሰራው አሪፍ ብር ያስገኛል የሚለውን በቃ ዋናው ምክንያቱም ዋናው ሚናውን ከገንዘብ ጋር ትያዙ ስለሆነ ገንዘብ ነው የመጀመሪያ ደረጃ ገንዘብ አለው መጀመሪያ ግን እንደ ሰውኛ ካሰብነው የሆነ ነው ስራ ማለት የህዲና ስራ ነው። የመጀመሪያ ድርጅት ሽያጩ ቀጥሎ የሚመጣ ነገር ነው። ማንነትን ግን ሰው መጀመሪያ የሚሰራው ስራ በቃ ትክክለኛ የሆነ ስራ ለሰዎች የሚያረካ ሰዎች የሚፈልጉት የሆነ ለአንገብጋቢ ችግራችን የሚደርስላቸው ይህንን ስራ እስካሁን ድረስ ስራው ሰርቶ ለሰዎች የሚያኮራ ውጤት ማንጣት አለበት። ከዚያ በኋላ በስሬ ከተማመንኩ በኋላ ወደ ሽያጩ እገባለሁ ችግር የለብኝም። ከዚያ በኋላ ሽያጭ በፈለኩት ገንዘብ ያው ገንዘብ ማለት እንግዲህ ያው መሸጥ መለወጥ ስለሆነ የምሰጠውን የምሰጠውን አገልግሎት ወደ ገንዘብ መመዘር ነው መሸጥ ነው በቃ ሙያው መሸጥ ነው በአጭሩ። እንደው ስላለ ግቡ አለኝ እና የትኛውን ግን ነገር ዘመውን ጊዜውን የምፈልገው ሰዎች የምፈልጉት የትኛውን አይነት ነው የሚለውን በደንብ ይጤንና ከዚያ በኋላ ሙያን መሸጥ። ከዚያም ቀጥሎ ደግሞ እንግዲህ ምን ያህል ግብ አለኝ። አሁን መድረክ ስራ ሲባል መስመር ሳራ ምን ሊኖረው ስለሚችል እኮ ነው አሁን ሰዎች የሚፈልጉትን ስራ መስራት አሁን ይሄ ውድቃት ነው። ምንም ተፈላጊ የሌለውን ስራ ደግሞ ለመልፋት ነው የሚሆነው። ተፈላጊውን አይቶ ኢንዱስትሪውን የትኛው ኢንዱስትሪ ነው ቀዳሚ ላይ ያለን እውቀት አሁን የጠበቀ ተፈላጊው ከዘመናት ዘመናት ከአመት አመት የትኛውም ተፈላጊ የሚለውን የሱ ሙያ ግዴታ በደንብ ፈለግና እሱ በደንብ እየተሰራ ከዚያም አጤን ደግሞ ቢሆን በተለያየ አንግሎች መፈተሽ መስራት ለመስራት መሞከር የፈጠራ ስራዎች እየጨመሩ መስራት የተሻሻሉ የረቀቁ ስራዎች መስራት ነው። ከእሱ ጋር አየዞ እንግዲህ የተለያዩ ስራዎችን እንሰራለን እኔም እና ትርፍ የትኛው ጋር ነው የሚለውን በደንብ አቴና ግብ አለኝ። በዚህ አመት በሩብ አመት በመፈዓመት በአንድ አመት ምን ያህል እቅድ አለ ምን ያህል ደሳቃ ከእሱ ቀጥሎ ትምህርት ውስጥ ምን ያህል ተሳካ የሚለውን ነገር አዳዲስ ነገር ለመማር ያለው ፍላጎት ምን ያህል ግብር ሸዋል የሚለውን በደንብ ፈትሻ አለበት። እና እሱ ጋር እየይዙ እንግዲህ የሽያጭ ግቦች አሉ ለሚለው ጥያቄ ይሄ በጣም በቂ መልስ ይመስለኛል። በምርት ሁኔታዎችም የራሱን የቻለ ግብ አለኝ በመስመር ህልዎች በመስመር ላይ ያሉ አገልግሎቶችም ራስ የቻለ ግብ አለኝ። ግቦችን ከሁለት አጣመር እሄዳለሁ አሪፍ ውጤት ለማንጣት እሞክራለሁ። እና ያለው ነገር በዚልክ ነው ግብ እንግዲህ ሁሉም የሁሉም ሰው የራሱን ግብ አለው። እስከቻለው መጠን ለማሳካት ይሞክራል እኔም እንግዲህ ግብ የለም አየው ቢያንስ የተሻለ ፐርሰንት ለማድረግ እሞክራለሁ ማለት ነው። ቀጣይም እንደዚህ በዚህ

የምትወደው ቀለም ምንድነው? ለሚለው ጥያቄ ደግሞ እንግዲህ አሪፍ ጥያቄ ነው ደስ የሚል ጥያቄ ነው እንግዲህ ቀለማት የራሳቸውን የቻሉ መገለጫዎች አሏቸው እንግዲህ። እንግዲህ ፈጣሪ አምላክ ሁሉንም ነገር እንግዲህ እንደ ቀለሙ እንደ ቆዳው ሁሉንም ሁሉንም በጊዜው ላይ በሚያስፈልገው መጠን ሰርቶታል እና እንግዲህ ከሰው ልጅ ጀምሮ ትልቁ ስነ ፍጥረት የሰው ልጅ ነውና ሌሎችም የየራሳቸው መገለጫዎች አላቸው። አምላክ ውብ አርጎ ሰርቷቸዋል በጊ እንግዲህ በጊዜው ልጅ ሰርተዋለኝ። እስከምንሞት ድረስ እያጌጥን እንኖራለን ምንወደው ቀለም አለ የማንወደው አለ እንግዲህ ይሄ የሰው ልጅ አስተያየት ነው። እንጂ ሁሉም ነገር እንግዲህ ፈጣሪ የሚወደው ነገር ነው። በቃ ይዋናል ብሎ ፈጣሪ ያምራል ብሎ የሰራው ነገር እስከሆነ ድረስ። የሰው ላይ የራሱ አስተሳሰብ ግላዊ አስተሳሰብ የአካባቢው አስተሳሰብ ነው የሚል አየው እንጂ። ሁሉም ነገሮች እንግዲህ በፈጣሪ ዘንድ እኩል ናቸውና። እኔ የምወደው ቀለም ምንድነው የሚሮጥ ያየህ እኔም ምትወደው ቀለም ምንድነው ብለህ ብጠይቀኝ እኔ እንደ ግሌ የምዋደው እንግዲህ አሉ በተለይ እንደ ኢትዮጵያ ሀገራችን በተለያዩ ቀለማት አሉ ህብረ ቀለማት አሉ። የምናውቀው ግን አረንጓዴ ቢጫ ቀይ ነው የባንዲራችን አርማችን ነው የራሱን የቻለ ሚስጥር ትምህርትም ስላለው። ከቤተክርስቲያን ከእምነት ጋርም አያይዞ ከእምነት ከቤተክርስቲያናችን ጋራ ከ ቤተክርስቲያናችን ጋር ማያያዙ ራሱን የቻለ ትርጉም አለው። ራሱን የቻለ ሚስጥር ስላለው አረንጓዴ ቢጫ ቀይ በጣም ትልቅ ሚስጥር አለው እና። እኔ ሶስቱን ቀለማት እንግዲህ እወዳቸዋለሁ እኔ ራሳቸውን የሚስጥር አላቸው እኔ የምወድበት ምክንያትም አለኝ። እንግዲ አረንጓዴ ቀይ ቢጫ ሲባል ኢትዮጵያ የምትታወቅበት ነው ሌሎች አለማትም አለ መሰረቱ አረንጓዴ ቢጫ ቀይ የሌለበት አርማ። ባንዲራ ወይ የተለያዩ መገለጫዎች የሌሉበት ነገር የለም። ግን የሆነ የተጨመረበት ቀለም አለ እንጂ አብዛኛው ግን መነሻው አረንጓዴ ቢጫ ቀይ ነው አብዛኛው የአብዛኞቹ አገሮች አሁን ባንዲራዎችን ብንመለከትም መለያዎችን አርማዎችን ብንመለከትም። አብዛኞች መለያዎቹ በቃ አረንጓዴ ቢጫ ቀይ እንዳሉ ሆነው ሌሎች ጥቁርም ነጭም ሰማያዊም ሌሎች ሌሎች በቡናማ ከለር። የሆነ ቀለማት አሉበት እና ስለሚደባለቁ ነው እንጂ መነሻው ግን ዋናው እነዚህ ናቸው እና እኔም የምወደው ቀለም አረንጓዴ ቢጫ ቀይ በቃ እነሱን በጣም እወዳቸዋለሁ። ሌሎች በሌሎች ጌጣዬጥ ምን እነሳቸዋለሁ ለምሳሌ ከእጅህ ጋር የሚደረጉ ቀለማቶች ይኖራሉ አረንጓዴ ቢጫ ቀይ ጋር ተመስሎ በልብስም መልክ እንመስላችኋለን እንለብሳለን። እንዲሁም በሌሎች ቀለል ባሉ ፎጣዎች ነገር ወይም ቀላል ተብለው ሚለብሱ ነገሮች ልክ እንደ ሻርፕ አይነት በሚለብሱ መልኮች እንወዳቸዋለን እና አረንጓዴ ቢጫ ቀይ ራሱን የቻለ መገለጫ አለው። ትምህርት አለው። እና ከምወደው ቃል ነው እንግዲህ ሰውዬ ራሱ የምወደው ቃል ነው የሚኖረው እኔ የምወደው ደግሞ እንግዲህ ይሄንን ነው እንግዲህ አረንጓዴ ቢጫ ቀይ የሚለውን ቀለም ማለትነው በጣም እወደዋለሁ እሱን። ሳየውም ደስ ይለኛል ሳየው የራሱ የሆነ ሚስጥር ይሰጠኛል በቃ እንደ ሀገራችን መገለጫ ስለሆነ ራሱ የቻለ ሚስጥር ይሰጠኛል በቃ ሳየው የሆነ የማምንበት ነገር ስላለ እሱን ነገር ይሰጠኛል ደስ ይለኛል በቃ። እና እዛ ልክ ነው ያለው ነገር እንግዲህ ሌሎችም ቀለማት ይኖራሉ እንግዲህ የሚያደምቁ ለየት አርጎ የሚያሳዩ ነገር ሲደበላለቅ ቀለማት በመሰረቱ ሲዋሃዱ ራሳቸውን የቻለ ደማቅ ነገር አላቸው። የሆነ የሚፈጥሩት ነገር አለ ላይን ለይታ አእምሮ ላይ የሚሳል ነገር አለ። እዛ ጋር ተከትሎ ልጅ ቀለማቶችም አሉ እኔ እንግዲህ ደግሞ አጋጣሚ ሆኖ የምወደው እነዚህን ቀለማቶች ናቸው። ዝም ብዬ እንዲሁ ሳያቸው በቃ አእምሮዬን የሚሰሩ ነገር አለ ደስ ይሉኛል የሆነ ደስታ ስምታ ምናምን ይሰማቸዋል አረንጓዴ ቢጫ ቀይ የሚለው ነገር። ነው በተለያዩ ነገሮችም እንግዲህ ይወሳለኝ አረንጓዴ ቢጫ ቀይ ቀለማቶች ኢትዮጵያን ይወክላሉ። እንግዲህ እያንዳንዱ ሰውም አብዛኛው ነገር የሚጠቀሙ በጌጣጌጥም ሆነ በሌሎች የምንጠቀማቸው እነዚህ ናቸው በቃ በተለያዩ እቃዎች ምንስላቸው ምናደርጋቸውም ተለያየ ስፌቶችም ሆነ በተለያየ ነገሮች የምናደርጋቸው እንግዲህ ሀገራችን ወክለን እሱን ቀለም እንጠቀማለን። እኔም እንግዲህ እንደ አንድ ዜጋ እንደ ግል አስተያየት አረንጓዴ ቢጫ ቀይ የሚለውን ቀለማት በጣም እጠቀማለሁ። በቤቴም በተለያዩ ጌጣጌጦችም እጠቀማለሁ ከዚያም አልፎ በአእምሮዬ ተስሎ ያለው በቃ እነዚህ ናቸው በቤተክርስቲያን ባንዲራ ስንሰቅልም ምን ስንል በቤተክርስቲያኖች ያሉት ነገሮች አንዳንድ ጌጣጌጦች ይሄን ተከትሎ የተሰራ ነው ምክንያቱም ራሱን የቻለ ትርጉም ስላለው። እና በዚህ ልክ እንግዲህ አረንጓዴ ቢጫ ቀይ የሚለውን ትርጉሙ ይኸው በጣም ሰፊ ስለሆነ ትርጉም ነው። ግን ምወደው ቀለም እንግዲህ ከም ከም በጣም ከምወደው ቀለም ቢኖር እሱ ነው እንግዲህ። ይኸው እና የኔ ፍላጎት የምወደው ቀለም በዚ ልክ ነው አረንጓዴ ቢጫ ቀይ የሚለውን ነገር ነው ምፈልገው። ሌሎች ቀለማቶች እንዳሉ ሆኖ በዋናነት ግን

ሩዝ ትወዳለህ ለሚለው ጥያቄ? እንግዲህ ማብራሪያ መስጠት እችላለህ አዎ ሩዝ ተወዳለህ ለሚለው ጥያቄ። ሩዝ እንግዲህ የአለማችን ሰፊ ምግብ ነው። አለማዊ የአለማችን ብዙሃን ህይወት የብዙሃን ህይወት የሚመግብ አንድ የህል ዘር ነው ወይም አንድ የሰብል አይነት ነው። ወይም አንድ ምርት ነው ማለት እንችላለን። በተለይ በውጭ አለማት በመሰረቱ አገራችንም በጣም ሰፊ የሩዝ መሬት የእርሻ መሬት አላትና እናመርታለን እኛ ራሳችን ሩዝ እናመርታለን። እኔ ራሴ ማለት ነው እኔ ራሴ እናመርታለን። ያው እንደ በሰፊ በይሆን የተወሰነ እናመርታለን ለቀለብ ያህል ይላል ለለት ፍጆት ያህል ለገበያዎችም ትንሽ እንተርፋለን ግን አሪፍ አርገን እናምርታለን። በ ተመስገን እግዚአብሔር መስክ። በተለይ ግን በውጪው አለሞች በተለይ በአረብ ሀገሮች እንደ ፓኪስታን እንደ ህንድ እንደ ቻይና ያሉን እኔየ ስማር ማወቅ ታሪኩን በጣም በስፋት እንደሚያመርቱ ሰማንያ ሰባት ፐርሰንቱን እስከ ዘጠና ፐርሰንት። ፓኪስታን ለይ ምናምን በጣም እንደሚመረት ነው የማውቀው እኔ እንግዲህ ያለው ነገር ብዚ ልክ ነው። እና ሩዝ እንግዲህ እኛ ስለምናመርተው እንግዲህ ትወዳለህ የሚለው ጥያቄ አዎ እንግዲህ እድገቴም እንጀራዬም ምግቤም አጠቃላይ ያለው አስተዳደሬም እንግዲህ ሩዝ ጋር የለኝ ግንኙነት በጣም ከፍተኛ ነውና ሩዝ በጣም ነው የምወደው። ሩዝም በተለያየ መልኩ በእንጀራም በተለይ በቅቅል መልክም በተለያዩ ነገሮችም እያደረግን እንግዲህ በጠላም በሌሎችም በዳቦም እያደረግን እንግዲህ ከሌሎች እህሎች ጋር እያድባለቅን በጣም እንጠቀመዋለን እና። ሩዝ እንደኛ እንግዲህ የለም ህይወታችን ነው በቃ እሱ ካላለ ትንሽ ከባድ ነው የምሆነው። ምክንያቱም በቃ የገቢያችንም የተለያየ ገቢያችንም ምግቢያችንም እሱ ነው ከሌሎች ተጨማሪ አተክልቶች በተለይ ሰበል ሰብሎች በተጨማሪ ሩዝ በስፋት ስለሚመረት ግዴታ እሱም ያው እንግዲህ ምን በጣም ወሳኝ እና ወሳኝ ነው ተብሎ የሚታሰበው። እና ሩዝ እንግዲህ ሮዝ ያለው በዚ ልክ ነው ያለው ጠቀሜታ ለኔ ከምንም በላይ የሩዝ ፍቅር አለኝ። እድሮ አንስቶ ከልጅነት አንስቶ በቃ አብረን ስላሳደገኝ እንግዲህ አብረን ያደግነው በዚህ አለኝ አሁንም ፍቅሩ አለኝ አሁን ድረስ ራሱ ቤት ጋር የምመገበው እሱን በብዛት ሌሎች ጤፎችን ጤፍም እየተደበለቀ ምናምን በቆሎ ምናምን እየደበለቅን እንመገባለን። ግን በስፋት ያለው እንግዲህ ሩዝን የምመረተው እኛ አካባቢ ማለት እችላለሁ ሌሎች ቦታዎችም አሉ። ትንሽ ቀዝቀዝ ያሉ ቦታዎች ውሃማ የሚዘበችው ቦታዎች አካባቢ በጣም ይመርታልና እንግዲህ የሩዝ ጥቅም ለኔ እኛ ስለምናመርተው እንግዲህ ትወዳለህ የሚለው ጥያቄ? አዎ እንግዲህ እድገቴም እንጀራዬም ምግቤም አጠቃላይ ያለው አስተዳደሬም እንግዲህ ሩዝ ጋር የለኝ ግንኙነት በጣም ከፍተኛ ነውና ሩዝ በጣም ነው የምወደው። ሩዝም በተለያየ መልኩ በእንጀራም እና በተለያየ መንገድ እያደረግን እኛ እንጠቀመዋለን ለምግብነት ማለት ነው ለሽያጭም በዚሁ መልኩ። እና ሩስ ትወዳለህ ለሚለው ጥያቄ? ምንም እንግዲህ ድርድር የለኝም በሩዝ ማለት እችላለሁ የለያዩ ነገሮችን በቃ የሸፈነልን እድገታችን አንዱ የቤታችን መሰረት ነው ማለት እችላሉሁ በጣም ማውራትም ይችላሉ እንግዲህ። ቀጥሎ እንግዲህ እንቀጥላለን ከዚህ በሰፊው ከዚህ ቀጥሎ በሰፊው ለማልማት አሁን ምን እንሞክራለን የተለያዩ ግብአቶችን የተለያዩ መመሪያዎች እየተከተልን ለማምራት እንገድዳለን ህይወታችን እስከሆነ ድረስ እንግዲህ እንቀጥላለን ማለት ነው። በኔ ያለ መረጃ እንግዲህ አሰከዚ ነው። ቀጥዩ ትውልድ ደግሞ እንግዲህ ሰፋ አድርጎ ያለመዋለኝ እንደሌሎች አለማታ ሀገሮች በተለያዩ ማሽኖችም ልናለማ እንችላለን እንወቃ እንችላለን። ገባቶች በደንብ እይጠቀምን ማለት ነው። እንግዲህ ሩዝ ለኔ በጣም ከምንም በላይ የምወደው ወደር የለው። እህል ነው ብዬ ነው የምገልጸው እንግዲህ እንደኔ

የምትወደው ከተማ የት ነው ለሚለው ጥያቄ አሪፍ ጥያቄ ነው። እንግዲህ ይሄው እንግዲህ በእያንዳንዱ ሀገር የራሱ ዋና ከተማ አለው። እያንዳንዱ ደግሞ ትንሽ ከተሞች እንደ ግዛቱ እንደ እንደ ክልሉ የራሱ የሆነ ከዋና ከተማው ደግሞ ንስንስ ያለ ከተማ አለው። እኛም እንደ ኢትዮጵያውያን እንግዲህ የራሳችሁ ዋና ከተማ አዲስ አበባ። ሌሎች ደግሞ ወደ አስራ ሁለት አስራ አንድ ክልሎች አሉ የነሱ ደግሞ የራሳቸው ዋና ከተሞች አሏቸው መሰተዳድር ማለት ነው። ከሱ ዝቅ ብሎ ደግሞ የዞን ከተሞች አሉ ከዚህ አለህ ዝቅ ሲል ደግሞ የኖስ ከተሞች አሉ እንግዲህ። ከተማ ወደ ዞን ከዞን ወደ ከልል ከክልል ወደ ሀገር አቀፍ የሚል ከተሞች አሉና። በዚህ ውስጥ እንግዲህ እኛም የተለያዩ ከተሞች አሉና እኔ እንግዲህ በዚያ ላይ ደስ የሚለኝ ከተማ እንግዲህ ማነው ከተባለ። የት ነው ከተባለ እንግዲህ አዲስ አበባ ነች መዲናው አዲስ አበባ የአፍሪካ መዲና የምትባለው ማለት ነው። አዲስ አበባ እንግዲህ የኢትዮጵያ ዋና ከተማ ነች። በቅርቡ የምታሳያቸው እድገቶች የምታሳያቸው የተለያዩ የብሄር ብሄረሰቦች መቀመጫ ብሎም የአፍሪካ ለአለም ትልቅ አስተዋጽኦ ያበረከተች ከተማ ነች። ይሄው እንግዲህ አዲስ አበባ አሁን በቅርቡ በተለይ በጣም ከፍተኛ እድገት የምታሳይ ከተማ ነች። እና ሌሎች አለማት አገራት ይወዷት አለኝ አፍሪካ በተለይ በጣም ብዙ ዜጎች አሉባት እንደዚሁ የውጭ ሀገራትም በጣም ብዙ አለባት። እና አዲስ አበባ ኖሮ እኔ ደስ ይለኛል እንግዲህ ለጊዜው እንግዲህ አዲስ አበባን አይደለውም። አዲስ አበባ ያለበት ቦታ ራቅ ይላል። ትንሽ የተወሰነ ኪሎሜትር ቢያንስ የተወሰነ አንድ አምስት መቶ በላይ ኪሎሜትር ራቅ ያለ ነው ትንሽ ራቅ ያለ ነው። አዲስ አበባ ብኖር ደስ ይለኛል አሁን ምኞቴን በቅርቡ የሆነ ጥሩ ነገር ከያስኩ ወደ እሱ ወዶ ተለያዩ ስራዎች ሰፍ መጠነ ሰፊ የሆኑ ስራዎችን ለመስራት እንግዲህ እያሰብኩ ነው። ጊዜ ከተገኘህ ያው እንግዲህ ጉልበት ገንዘብ ከተገኘ እሄዳለሁ ብዬ አስባለሁ። ከትንሽ ጊዜ በኋላ እንግዲህ ሰው ያሰባል እንግዲህ እግዚአብሔር ይፈጽማል በሚለው መርህ እሱን ተከትዬ እቅድ አለኝ ለመሄድ። እስካሁን ድረስ እንግዲህ ያው እንግዲህ ከክልሌ ውስጥ ነኝ። ወደ ባህር ዳር ጥግ ነኝ ያለሁት ለባህር ዳር የአንድ ሳዓት ምናምን በመኪና ትራንስፖርት ነው። ያለውት እኔ ወርዳኖስ ከተማ ነው እና በዛ ላይ እንግዲህ ቀስ ብዬ አዲስ አበባን የማየት ባርዳርን በደንብ አውቃታለሁ ችግር የለውም። አዲስ አበባን ግን የማየት የመኖሩን ፍላጎት አለ እንግዲህ ካለ ትንሽ የነሮ ውድነት ሊኖር ይችላል በደንብ ገይ መኖር አለበት አዛጋ ለመኖር። እና እኔም እንግዲህ በቻልኩት መጣን የተሻለ ገቢ አግኝቼ ወደዚያ የመኖር ፍላጎት አለኝ እንግዲህ ቢሳካ እሱ እሱ አለ። ያው እንግዲህ ፈጣሪ ሁሉም ከፈቀደ የማይደረስበት የለምና ሁሉም ሰው ይደርሳል ብዬ አስባለሁ። እኔም የራሴን እንግዲህ ፕሮግራሜን እቅድ አቅጄ ወደዚህ የመድረስ ፍላጎቱ አለኝ። የመሄድ የመኖርም ፍላጎቱ አለኝ። እና እንግዲህ ሁሉንም እንግዲህ ያው ጊዜ ነው የሚፈታው። ሰው አቅድ አለኝ ያለውን ነገር ደግሞ ያስተካክለው ቀስ እያሉ በጊዜ የወደቁ የተነሳነ መጀመሪያ ድረስ አንቀርምም እና ሰው ካሰበው ፍላጎት ጽኑ መሻት ካለ ግዴታ ይደረሳል። እኔ የምትወደው ከተማ የት ነው ከተባለ አዲስ አበባ። ሁለተኛ የሚኖር ይችላል ከተማ ለምሳሌ ሀዋሳ አለኝ። ከሀዋሳ ባህር ዳርም አሉ እነዚህ በቃ አሪፋ የሚባሉ ከተሞች ናቸው። ከዚሁ እኛው ደግሞ ጎንደር ጎንደር እንግዲህ ምን እንደምታውቀው? በተለይ ያው እንግዲህ በጥንታዊ ታሪክነቷ የታወቀች ነች ጎንደር ማለት ብዙ ውጮች የውጮች ሀገራት ዜጎች የሚወዷት አለኝ ለጉብኝት ይመጣሉ። ላሊበላ ጋር አያይዞ ምናምን የተለያዩ ጉኝቶች አሉ ጎንደር ላይ በጣም በዙ ታሪካዊ ቦታዎች ስላሉ ያው ከበተለይ ከጥምቀት ባህር ጋር አያይዘው በጣም በደማቅ ሁኔታ ይከበራል። በጣም ብዙ ሺ የውጭ ዝም ይመጣልኝ። ያው እንግዲህ ብዙ ታሪክ አለው። እንግዲህ የአባቶቻችን ሊቃውንት እንደሚያስተምሩት ቤተክርስቲያን የምታስተምር እሱን ትልቅ ነገር ነው። እና ያው እንግዲህ ጎንደርም አሪፍ ነች። የመጀመሪያው ከተማ ግን እንግዲህ እንደ ሀገራችን ትልቅ ከተማ እንደመሆኗም እንደ ዋና ከተማም እንዲህ አፍሪካም መዲና እንግዲህ አዲስ አበባ ነች። ለየት ለኔ ምትለዋ እሷ ጋር እንግዲህ በፕሮግራም በእቅድ የተለያዩ ስራዎችን ለመስራት እቅድ አለኝና እንግዲህ ያሰብኳቸው ከተሳካ ይሁሉ አጋዶ የመኖር ተስፋ አለኝ የመኖር ህልውና አለኝ። ለኔም ለቤተሰብም ለሀገሬም ብሎ እንግዲህ የተለያዩ ስራዎችን እንደምሰራ ትልቅ ተስፋ አለኝና ራዕይ የተለያዩ እንግዲህ ፍላጎት አለ ብዬ አስባለሁ። እኔ በበኩሌ ማለት ነው እንግዲህ። እንግዲህ እስከዛ ድረስ ደግሞ እንግዲህ የራሴን ጥረት እያደረኩ ቀጣዩን ጊዜ በሰላም በፍቅር ለማሳለፍ ጽኑ እምነት አለኝ። ቤተሰብን ለመደገፍ ሌሎችንም ለመርዳት የተቸገሩትን ለመርዳት ጥሩ ምኞት ሀይል እየጸና አዲስ አበባ የኔ መጀመሪያ ተመራጭ ናት ብዬ አስባለሁ እንደኔ አሳብ።

ቀልድ መናገር ትወዳለህ? ጥያቄ ነው። እንግዲህ ቀልድ እንደ ሀገራችን እንዲሁም ሀበሻ በጣም ቀላጅ ነው ይባላል እንደውም እንደ አባባል እና አፍሪካ ላይ ብዙ ቀልድ በአለማት በመሰረቱ በጣም ብዙ ቀልዶች አሉ። ትልልቅ ሰዎች የሚናገሩት ነገር አለ ያው እንግዲህ ጠቅለል እያደረጉ የሚቀልዱበት አለ ሰው ሲነጋገር ሲገናኝ ምናምን የሚቀልድ አለ። ናይ እንግዲህ በቻርኩት አቅም እንግዲህ ቀልድ መናገር እወዳለሁ። እንግዲህ ቀልድ መናገር ትወዳለህ የሚለው ጥያቄ? እንግዲህ ጥሩ ጥያቄ ነው አዎ በጣም ነው የምወደው። እንግዲህ በጣም እችላለሁ ሳይሆን የተወሰነ ቢያንስ መናገር እችላለሁ እንግዲህ ሰው ጋር ስንገናኝ ስናወራ። ያው ቀልድ ደብለቅ ካላለበት ነገሮች ሁሉ ወሬዎች ሁሉ አእምሮምና ያው መቀለድ ስንገናኝ ምናምን። ያው እንግዲህ በዚህ ነገር አባቶች በጣም የተካኑ ናቸውና ያው ቅኔው ወይም የአማርኛው ትንሽ እስከሚያወዛግበን ድረስ ምን እንዳለ እስከምንረዳው ለመረዳት በመሰረቱ አማርኛ ቋንቋ ትንሽ ከበድ። ይላል ወርቅና ሰም የሚባል ነገር አለ። ወርቅ በቃ ቅኔ የሚባል ነገር አለ እሱ ሲናገሩ በጣም ከባድ ነው የሚሆነው። እና አባቶች የተማሩ ምናምን እንደዚህ ህመናውት ግን ጋር የተማሩ ምናምን በጣም ሲናገሩ ያው በቃ አንዱን ሀሳብ በዛ አንዱን ብዙውን ሀሳብ በአንድ ጠገለላ ጎይ የሚናገሩት እና የሆነ ሲቀልዱ በቃ በጣም ግራ ነው የሚያገበው። ቶሎ ለሚያገበው ሰው ለመረዳት ሰው ምን እንዳለኝ ራሱ ይከብድና ዝም ብለህ ቀጥታ ይተረጉመዋል እንደዚህ አይደለም ግን ያው በጣም በውስጡ በጣም ብዙ። ቀልዶች ያዘለ ንግግር የምናገሩት እና ያን እንግዲህ ያው የሚረዳው ሰው። በጋራ ከሆነ አንዱ ይገባዋልና ይተረጉማል ብቻ ላይ ብቻ ከሆነ ግን ይከብዳል። ያው እንግዲህ ቀስ አድርጎ መዝኖ ለማወቅ ነው። እና እዚያ ጋር አየዞኛ እንግዲህ ስንገናኝ ከጓደኛ ጋር ከልጆች ጋር ከጉረቤት ጋር ከስራ ባልደረባ ጋር የተለያዩ ቀልዶች ይሰነዘራሉና። እንግዲህ ቀልድ ማለት ነው የው ከሰው ጋር መግባቢያ መዝናኛ ማውሪያ ድብርት ጋር ማስለቀቂያ ምናምን ናቸው። እና ደስ ይምለው ተቀላለው ዱንጊ ከተለያዩ ጸታዎችም ከወንድም ጋር ከሴትም ጋር ሊሆን ይችላል እንግዲህ እንግዲህ ቀልድ የሌለበት ቦታ የለም። እና እኔ የቅሜ የሚችለውን ያን እንግዲህ እናገራለሁ ጓደኞቹ ጋር ተለያዩ ሰዎች ጋር እቀላለዳለሁ እሄዳለሁ በስልክም ስንደዋወል በቪዲዮ ጥሪ ስንደዋወል እንዲሁም በመልእክትም ስንላላክ እሱእሱን በጣም እንግዲህ እንቀላለዳለን እኔ በማውቀው መልክ። እንግዲህ ቀልድ አንዳንድ ሰው ሲቀልዱት ቶሎ የሚቆጣ አለ። ቀልድ የሚወድ አለ የተለያየ ሰው ስነ ባህሪ የተለያየ ነውና። እንግዲህ መጀመሪያ ሰው መጠናት አለበት ከዚያ በደንብ ጓደኛ ከሆነ በኋላ መቀለድ ይቻላል። ለምሳሌ የምቀልዳቸው ሰዎችን በደንብ ካወቅኳቸው በኋላ። የሆነ ቀልዱ ቀልዳቸውም በደንብ የማይቆጡ መሆን አለበት። የሆነ ደስ የሚላቸው እነሱን አዙረው መቀለድ የሚችሉ መሆን አለበት። ከዛ ውጭ እኔ ዝም ባዶ የምቀልድ ምንም ዋጋ የለውም። እና ምክንያቱም ሳቅ የተሞላበት የሆነ አዝናኝ ነገር ስለሚሆን እኔም በምቀልድበት ልክ እነሱም የሆነ የሚቀልዱ ያው በቃ በጣም የሆነ የለም የሚያዝናና ነገር መሆን አለበት ቀልዱ ራሱ ከዛ ጋር ተየዘው ስለሆነ። እኔም እንግዲህ እሞክራለሁ ተወሰነ በደንብ እችላለሁ ባልልም የተወሰኑ ነገሮችን እሞክራለሁ። ያው እንግዲህ በዛ ልክ ነው ያለው ነገር እና ቀልድ እኔ እችላለሁ ብዬ ነው እንግዲህ የማወራው። ከእኔ ወደ ጥበቃ ብዙም ትሉም አሉ ጓደኞችም አሉት ቤተሰቦችም አሉት የስራ አልደረቦችም አሉት የተለያየ ነገሮችም አሉት በጣም ይቀድላል በጣም ሲበዛ በቃ ልክ እንደ ወሬ እንደ ኖርማል። እንደ ልክ እንደምናወራው ወሬ አድርገው በጣም ይቀልዳሉ እንደን እንግዲህ ያው እገሌ እኮ ቀልድ ይችላል እገሌ እኮ ወሬ ይችላል እያልን እስከምናወራ ድረስ በጣም የሚያስቁ ሰዎች አሉና እንግዲህ እኛም በቻልኩት መጠን ሰዎችን አዝናናለሁ አስቃለሁ። ስራ ስንሰራ አብረን ያው በጋራ ምናምን ደስ ይልን ነገር እናሳልፋለን። አንዳንድ ወሬ ስናወራ እንግዲህ ቀለድ እያደረግን እናወራለን እና የበኩል እኔንም እንግዲህ ቀልድ መናገር እችላለሁ ወይም እወዳለሁ ብዬ ማውራት ይችላለሁ ማለት ነው። ስለዚህ ቀጣይም ቢሆን ግን ለስራዎቻችን ለንግሮቻችን ይው ቀልድ ከስሮች ጋር ተጋበነ በኋላ የተቀላለርን አብረን የሳቅነን። ክፉንም በጎንም ሀዘኑንም ደስታውንም በአንድ እያሳለፍን የምንሄድበት ጊዜ ነው ያለና። ቀጣዩንም አብሮ ቀልድ የተሞላበት ንግግሮችም ስራዎችም አብረው መጓዛቸው ይቀርም እና በዛ ልክ ነው ያለውን ነገር እኔ የምረዳው እንደዚህ አይነት። ቀጣዩም ስራ በዚህ ይቀጥላል ብዬ እያሰባለሁ እና ቀልድሽ ደስ ይል አንድ የህይወት ክፍል ነው። ከሌሎች ሰዎች ጋር ብቻ ሳይሆን ከቤተሰብ ጋር ራሱ የሆነ ቀልድ አለ። ቤተሰብዊ የሆነ ቀልድ። ምናምን ከእህተ ወንድም ጋር በቃ የለም የሚያግባባ ቋንቋ አለን እንደጋራ። እንደጋራ አብሮ የሚያግባባ ቋንቋ ስላለን አብረን እንዲግባባና ቀልድ በጣም እወዳለሁ ብዬ አስባለሁ

በቤትህ ምን አይነት የቤት እቃዎች አሉ ለሚለው ጥያቄ እንግዲህ ጥሩ ጥያቄ ነው። እንግዲህ ያው ሰው ሲኖር እንግዲህ የተለያዩ እንግዲህ ለአቅመ አዳም ወይም ቤት ለመምራት ከደረሰ በኋላ እንግዲህ የሚያዘጋጃቸው ነገሮች የሚያስፈልጉ ነገሮች ግዴታ የሚያስፈልጉ ነገሮች አሉ እንግዲህ ከጓድ ከሚስቱ ጋር ከባለቤቱ ጋር ሲኖር የሚያስፈልጉ እንግዲህ አቅሙ በፈቀደው መልኩ የሚያዝጋጀው ነገር ይኖራል። እኔም እንግዲህ በቤት ውስጥ ምን አይነት የቤት እቃዎች አሉ ለሚለው እንግዲህ እንግዲህ እኔ ያው በቅርቡ ነው ወደ ስራው አለም የተቀላቀለሁት ገና ነኝ ያው ተወሰነ እቃዎች አሉኝ። እንግዲህ ለ በቃ አሪፍ የምላቸውኝ አልጋ አለ የተለያዩ እቃ መደርደርያዎች አሉ የመመገቢያ ብርጭቆዎች ሳሀኖች ምኖች አጠቃላይ የቤት እቃዎች። ያወ ቀልል ያሉ አሉ ሌላ የወንበር ቴሌቪዥን ምናምን ነገሮች እንግዲህ እሱ እሷን ለመቀመጫዎች አሉ። ሶፋዎች ምናምኖች አሉ በቃ ዝርቅ አለኝ። ሌሎች ከዚህ ውጪ ከ በጣም አስፈላጊ ከሆኑት ውጪ አሉ ሌሎች ብዙም የሉም። ግን እነዚህ መሰረታዊ የሚባሉት ነገሮች ግን አሉ እነዚህ ናቸው ደግሞ ቀጣይ እንግዲህ ቀሰቀስ በቀስ ነው ነገር ሁሉ የሚሟሉ እቃዎች ሁሉ በቀስ በቀስ ነው። የሚሟሉና በሆነ ጊዜ አንድ እቃ ይገገዛል በሆነ ጊዜ አንድ እቃ ገዛ በሆነ ጊዜ አንድ እቃ ይገዛል እንዴ እያለ እምናማለው። ቀስ እያለ ደግሞ እንግዲህ በምናገኘው ገቢ የተነሳ የተለያዩ ነገሮች እያሟላን ነው ቤታችን በደንብ ለማሟላት ጽኑ ፍላጎት አለኝ። ወደፊትም እንኖራለን ብዬ እንግዲህ እያሰብኩ ነው። እና እስከዚህ ድረስ እምረዳው እኔ እንግዲህ ያለኝ እቃ እነዚህ ናቸው። እንግዲህ እነዚህን በነጽህና እንደ እንዳያሰበሩ በጥንቃቄ ማስ ያሉ ነገሮችን በህጽናዠና እቃዎችን ማጠብ ማጸዳዳት አልጋዎችን በደንብ ማነጠፍ ሶፋዎቹ ወንበሮችን በደንብ አድርጎ ያው ማጽዳት እንዳይቆሽሹ። የእንግዲህ ማስተናገጃ ናቸውና ቀስ አድርጎ በቃ ዋጋቸውም አሁን በጣም እየጨመረ ስለሄደ በተለይ እንደ ኢትዮጵያ በጣም ከባድ ሆኗልና ጨምረዋል የስም ጥንቃቄ ይዞ ያው ለቀጣይ ለልጅም ሆነ ለሚወረሰው አካል ይወረሳሉ። እስከዚያ ደና ከሆኑ እኛም በሰላም ኑረን ያው ቀጣዩን ልጆች የምናሳድግበት መንገድ ስለሆነ። እና በቤት ውስጥ ያለው እቃ እንግዲህ ይሄ ነው ሌሎችም እቃዎች እንግዲህ አንዳንድ ሊኖር ይችላሉ ጠቃቅን ሊሆን ይችላሉ ያበስፋት የምታውቀው ግን እንደዚህ ናቸው። የቤት እቃ ተብሎ የምታስቡትን ቁም ሳጥኖችም አሉ በተለያየ በተለያየ በተለያየ የእንትኖች አሪፍ የሚመስሉ እቃዎች አሉ በተለያየ መጠን ሰፊና መጠነ ትንሽ የሚሰሩ ጠረጴዛዎችም አሉ። ሌሎች ሌሎች ጌጣጌጦችም ሊኖሩ ይችላሉ የሆነ በቃ መልኩ ሆነው ጌጥ ያላቸው እነሱ ይኖራሉ። እንግዲህ ያው ጥቃቅን ስለሆኑ እንግዲህ ያን ላይሆኑ ይችላሉ ግን ዞሮ እነሱም እንዳሉ ነው የሚያመላክተው። ደግሞ እንግዲህ በቤት ውስጥ በግቢ ውስጥ የሚስዋቡ ነገሮች ይኖራሉ የተለያዩ ነገሮችን ማሳመር ዶርሞችን ምኖችን አሪፍ አድርጎ መያዝ ቤት እቃ ጋር አጠቃላይ ግቢን ተንከባከቦ ጤናማ ያለው ህይወት ኑሮ እንዲኖር ያስፈልጋል። ተካራይም ቢኖር እንግዲህ ጥሩ አድርጎ መያዝ ተከራይና አከራይም የሚባል ነገረ አለ እነሱን ጥሩ አድርጎ መያዝ ልምድ የማዳብር ሁኔታ ይሆናል። እቃዎችንም ለሌለው ሰው ማዋስ በቃ ለተቸገረ ሰው እንግዲህ ሰው ቀስ እያለ ነገሮች የሚያሟለው እና እስከዛ ድረስ ባለው እናሟላለን ብዬ አስባለሁ። እኔም እንግዲህ ያለኝ ነገር ይሄ ነው የተለያዩ እቃዎች አሉኝ። እነሱን እንግዲህ ከመመገቢያ አንስቶ እስከ ምኝታ ድረስ ያለው ልብስ መደርደሪያዎች ራሳቸው መቀመጫዎች ሁሉም ነገር እንግዲህ አሉ ብዬ አስባለሁ። እንግዲህ ያለኝ እቃ እኔ እስከማውቀው ልክ ይሄ ነው። ሌሎችንም ምንም እንደመገዛ ቀጣይ ደግሞ እንግዲህ ከሰው እያየሁ ፋሽን የሚያመጣውን ተለያዩ ነገሮች ይመጣሉ ለቤት እቃ ተብለው የተለያዩ ነገሮች ይመጣሉና እነሱንም ብቻ ቀስ እያልን እያየነ የቤታችን ተስማሚውን ገበያችንን በማይጎዳ መልኩ እንገዛለን። ቀጣይ መሃል የምናገኘው ገቢ እየቀነስን እኔንም ባለቤት እያደረግን ለልጆቻችን የሚሆኑ የተለያዩ ነገሮችን እንገዛለን። ለቤት የሚያምርበትን ነገሮች እንገዛለን እንግዲህ እስከዚያ ልክ ባለው ነው። እንግዲህ ያለው መረጃ ቀጣይ ጤና ካለ ሰላም ካለ ፍቅር ካለ አንድነት ካለ ስራ አለ ገቢህ ካለ ደግሞ ቤትን ጥሩ አርጎ ለመስራት በተለይ በተሻለ መልኩ ሰርቶ የተለያዩ ውጭ በተለይ የውጭ እቃዎችን ደግሞ እንግዲህ የተሻሉ ተለያዩ ነገሮችን እያስመጡ ቤትን ጥሩ አድርጎ ያው እናት አባትም መርዳትም በዚሁ ልክ ይቻላል። ቤትን ጥሩ አርጎ ይዞ ቀጣይ ደግሞ ለልጆችም የተረፈ ነገር አሰራለሁ ብዬ እንደኔ አሰባለሁ እንግዲህ የቤት እቃ ማለት። የማውቃቸው

በመስመር ላይ ቪዲዮ ትመለከታለህ ለሚለው ጥያቄ እንግዲህ ጥሩ ጥያቄ ነው አዎ ምንም ጥያቄ የለውም እንግዲህ በመስመር ላይ የተለያዩ ቪዲዮዎችን እመለከታለሁ እንግዲህ ስልኬ እስካለ ድረስ እንግዲህ የምመ መለከቸው እስካለ ድረስ የተለያዩ ቪዲዮዎች እመለከታለሁ ስልክ ያለ ዳታ እንደ ዳታ እጠቀማለሁ የተለያየ በቴሌቭዥንም የተለያዩ ነገሮችን እመለከታለሁ በተለይ በመዝናኛ ቦታዎችንም የተለያየ ነገሮችን እመለከታለሁ ለምሳሌ በመስመር ላይ የማያቸው የኳስ ጨዋታዎችን ያው እንግዲህ ቅድም በሌላ ርስ አውስተነዋል አውስተነዋልም የሩጫዎችን የእግር ኳስ ሩጫዎች ሩጫዎች እንኳን ያው በተወሰነ ጊዜያቶች አንድ ጊዜ አብዛኛው ጊዜ ያሉት ብዙም እንደ ኳስ ጨዋታ የለም በተለይ እግር ኳስ ጨዋታዎችም እመለከታለሁ የተለያዩ ትምህርቶችን የሃይማኖት ጋር የተያዙ ትምህርቶችን ስለ ስለ ሃይማኖት የሚናገሩ ብዙ መምህራኖች አሉና እንግዲህ እምነት ጋ ተከትሎ እነሱን በመስመር ልናገኛቸው እነሱን እንከታተላለን ስንፈልግ ግን ደግሞ እዚሁ ከቀፎአችን ጋር አውርደን እንይዛለን ምናምን ቀርተን ይዛለን እናስቀምጣለን ቪዲዮውን ቪዲዮዎችን እያወረድና እንይዛለን ሌሎችን በቃ በጣም ጠቃሚ የሚባሉ ነገሮችን በጣም አያለሁ በቃ ቪዲዮ በጣም የማየው እኔ ትምህርት በተለይ ትምህርት ጋር አያይዞ አያለሁ ሌሎች መንፈሳዊ ሁኔታዎችን ህይወትም ጋር ተይዞ አያለሁ። ሌሎች ደግሞ በስፖርቱ አለም ደግሞ እንግዲህ እግር ኳስ ጨዋታ ጋር እንግዲህ እግር ኳስ ጨዋታ ሁሉንም መቼም ወጣት የተባለው ደረጃ ያውቃልና ይወዳል እነሱንም በሚገባ ነው እንግዲህ የማየው በመስመር ላይ አየቸዋለሁ። የተለያዩ ጨዋታዎች ፕሮግራሞች ስላሉ እነሱን እከታተላለሁ፤ የሩጫዎችም ከሱም አልፎ ደግሞ እንግዲህ አዝናኝ ቦታ አዝናኞችም አሉ ፊልሞችም አሉ ተለያዩ ቀልዶችም ቀልድ ሰዎችም አሉ እነሱ እነሱ እናያለን እንግዲህ በሚገባን ቋንቋ በሀገራችን ቋንቋ እናያለን አልፎ ተርፎም ደግሞ የውጭ ቋንቋዎችን ደግሞ ማየት ችላለን በተለይ የእንግሊዘኞች ነገሮች ምናምን እነሱን ያህል ትምህርት ከተማርን ድረስ እንግሊዘኛም እናውቃለን እና እነሱንም ይኸው እያየን ተለያዩ ታሪኮችን የሚያወሱ ነገሮችን የድሮውን ነገር እኛ የማናውቀውን ነገር እነሱ ለማስረዱነ ጥሩ ነው። አለም እንዴት ነች የሚለውን ነገር አለም እንዴት አደረች የሚለውን ነገር በደንብ እያጤናን ያው የምንሰራበት አጋጣሚ ነው ያለነ እንግዲህ የምናይበት አጋጣሚ ነው አለን እኔም እንግዲህ እዚህ ጋር አንዱ ተጠቃሚ ነኝና በደንብ ነው የማየው ብዬ አስባለሁ ያው እንግዲህ በቻርኩት መጠን በመስመር ላይ ያው ዳታ ነው ያው ትንሽ ይቆጥራል አስቸጋሪ ነው ግን በጣም ብዙ ነገሮች አያለሁ ብዬ ለመደዋወል ራሱ ከተለያዩ ተለያዩ መተግበሪያዎች እንደዋወላለን። ከሩቅ ሀገር ዘመዶች ጋር ለምሳሌ አሜሪካ ወደ አረብ ሀገር ወደ ካናድ ያሉ እህት ወንድሞቻችን እናት አባቶች ሊኖሩ ስለቻሉ በተለይ እህት ወንድሞች አሉ። ከእነሱ ጋር እንግዲህ በቀላሉ እንገናኛለን ናፍቆታችን ትዝታችንን ያለውን ነገር እድገታችን መረዳዳቱን ምኑን ይቀጥላል በዚሁኔ ይሄም እንግዲህ አንዱ ሌላ ጥቅም ነው ሌሎች ቪዲዮች ደግሞ አሉ እንግዲህ ቲዩብ ላይ የሚለቀቁ ተለያዩ በምፈልገው ልክ እኛ የምንፈልገውን ነገር መሰረቱ እዚያ ላይ ዩቲዩብ ላይ ሰርች አድርገን እናመጣዋለን የምንፈልገውን ነገር ጽፈን ፈልገን እናመጣዋለን ያለዝዳ አስፍቶ አብራርቶ የመረዳት የኛ ራሳችን ጉዳይ ነውና ያው ርሱን እኛ መስጠት ነው ራሱ መጣልናል የምንፈልገው ልክ የተረዳን እንቀጥላለን ማለት ነው የእንግዲህ ህይወትን ያቀልዳል ያስተሳ አድማስን ያሳፋልኝ ላለን ስራን ቆራጥነትን ያስመለክታል እና ያው እንግዲህ መመልከት ማለት ግን ጠቃሚ ቪዲዮዎች ማየት ማለት ነው እንጂ ዝም ብሎ ያልተባሉ ቪዲዮዎችን ማለት የሆነ ከጥቅም ላይ የማይውሉ ቪዲዮዎችን ቪዲዮዎችን ማየት ትንሽ ከጥቅሙ ይልቅ ጎጅነት ያመዝናልና በተለይ አሁን ሶሻል ሚዲያዎች በጣም ትውልድን እየጎዱ ነው ያሉትኝ በጣም ያው አንደኛ በጣም ያወዘኑ ነው በጣም ጊዜ እየገደሉ ነው ሁለተኛ የሚለቀቁ ነገሮችን እንግዲህ ጠቃሚም አሉ ጎጂም አሉ ሁሉም ስለሚለቀቅ መርጦ የማየት እኛ እጣ ፈንታ ነውና ወይም እኛ ድርሻ ነውና ነገሮችን በደንብ አጢኖ ከእኛ ጋር ከእኛ ኢንዱስትሪ ጋር የሚሄዱትን መምረጥ ቀልድ ሲባልም ያው ለመዝናኛ ሲባልም አሉ በቃ ትንሽዬ በትንሽ ደቂቃ ዘና ብሎ ራስን እንደገና አዲስ ክሎት አውጥቶ መሄድ ነው እንጂ አዚያ ጋር ሙሉ ሰዓት ማየት ማለት አይደለም ፊልምም ቢባል የተወሰነ የሚያነቃቁ ትምህርት አዘል የሆኑ ፊልሞችን ማየት ነው ሌሎች ጨዋታዎችም እንደዚህ እግር ኳስ ጨዋታዎችም እነሱ እነሱ ይኸው ሶስት እስካሁን ድረስ ይኸው የማየት ፍላጎት ካለን ድረስ የዋይታን ወደ ስራችን መመለስ ነው እንጂ በዚሁ ጭልጥ ብሎ ወይም በዚሁ ጠቅልሎ መሄድጥሩ አይደለም በሚል ሀሳብ ላይ ሁሉ ይሄ አለ እና እንግዲህ ቪዲዮ ማለት በጣም ብዙ አይነት ቪዲዮ ናቸው ያሉት እነሱን ሁሉ እንግዲህ እንደቻልኩት ሰዓት ባለው መጠን እከተላለሁ እመለከታለሁ ብዬ ነው የማስበው

የምትወደው ሽታ ምንድነው? ለሚለው ጥያቄ እንግዲህ ያ ብዙ ትርጉም ይኖረዋል እንግዲህ ሽታ ማለት ያው እንግዲህ ካለኝ መልስ ማብራራት ነው። የምወደው ሽታ እንግዲህ በተለይ በሰው ሰራሽ ሽታዎች ሊኖሩ ይችላሉ። የተፈጥሮ ሽታ ሊኖር ይችላል እንግዲህ በብዛኛው የሰው ሰራሽ እንግዲህ ብዙ ሽታዎች ሊኖር ይችላል። ያው ቶሎ ግን ተፈጥሮ በዚያም ሆነ ያም ሆነ ይሄን ግን ይሄ ዝሮ ዝሮ ያም ይሄ ተፈጥሮ የሚታካ ሽታ የለም እንግዲህ እንደኛ እንደኔ ሀሳብ እንደዚያ ነው። በተለይ እንደ ሀገራችን አሁን ሀገራችን በተለይ ተፈጥሮ የታደደለነው መልካአ ምድሯ አየር ጸበይዋ ተራሮችም ጋራዎች መልካም ምድሮች በተለያዩ ወራቶች ክረምት ላይ የሚያሸብርቁ ነገር መስከረም አካባቢ ጥቅምት ላይ በጣም ያሻወርቃሉ እና የተለያዩ አትክልቶች አዝመራዎች ይወጡባታል። እና ግን ተፈጥሮ ሽታ አበባዎች ራሳቸውን የተሻለ መዓዛ አላቸው ሽታ አላቸው እና በጣም ደስ ይላል። በተለይ መስከረም እነዚህ በቃ አደይ ከሚባል ጋር አየዞ ምን አመታትን አዲስ አመት የምናከብረበት ወቅት አለ ያን ጊዜ በጣም ጥሩ ሽታዎች አሉ ማዕዛዎች ውሃዎች የክረምት ሸለቆዎች ምኖች አሉ። እና ዛፎች ሁሉ ደስ ይለዎል በቃ በተለይ ዛፍ ወዳለበት ቦታ ሳር ወዳለበት ቦታ ሰነድ የተለየ ሽታ አለ። ተጠቃላይ እንግዲህ የምትወደው ሽታ የሚለው ደግሞ እንግዲህ ከፍራፍሌዎችም የተለያሉ ሽታ አለ ከፍራፍሬዎችም ደግሞ እንግዲህ ምንድነው ሽታ ደስ የሚለኝ የለዉም። ሽታ ሎሚ እንግዲህ በጣም ጠቃሚ ነው። ለሰው ልጅ እጅግ ወደር የሌለው ጠቃሚ እንትን ነው። አትክልት ነው ሽታው ራሱን የሚገርም ነው በቃ የሚገርም የሎሚ ሽታ እንዲሆን የሆነ ግጥም አለው። እና እሱ ሽታ በጣም ደስ ይላልኝ ተፈጥሮ እስከሆነ ድረስ ለተለያዩ ጥቅሞችም ይውላል በጣም ብዙ እንጠቀመዋለን። ሌሎችም አሉ የብርቱካን ሽታ የረጅም ምናምን ግን ሎሚ እንግዲህ በተለይ ለጉዞ ለሚያመው ሰው ምናምን እንደዚህ የሆነ ለሚያቅለሽል ሰው እሱ በጣም ፍቱን መድሃኒት ነው። እና በዚው አጋጣሚ ያው እንግዲህ እኔም ይዤው ስለምጓዝ ነውእኔ ራሱ። የሆነ እንግዲህ ግጥም ጾም ከሆነ ምግብ ካልበላው ምናምን ዝም ብዬ ስጓዝ እንዲሁ የሆነ ሽታ የመኪና ሽታ ውስጥ ይኖራል የእንግዲህ ሰው ትንፋሽ ተለያዩ ነገሮች የሚያስታውከው ሰው አለ። ምናምን እሱ እሱ ስላለ እንግዲህ ግዴታ ሎሚ የሚያስፈልገኝ ሎሚ እይዛለሁ እና እሱን እያሸተትኩ እሄዳለሁ። ከዚያ በቃ በሰላም ወደምፈልገው ቦታ እደርሳለሁ እና የሎሚ ሽታ በጣም ደስ የሚል ነው ምፈልገው ነው። ካሉት ሽታዎች ደስ የሚል ነው ጥሩ ነገር ነው እንደኔ አስባለሁ። ሌላ ሽታዎችም ሌላ ሽታዎችም የሚኖራ ሳው ሰራሽ ሽታዎች ያሉ በተለይ ዶር ዶር እንትን ጋር ተያይዞ እንግዲህ ዶር ዶር እንትን አንድ ጥሩ ሽታ ያለው ሰው ሰራሽ ነገር ነው ኬሚካል ነው። እንግዲህ እሱ ማለት እንግዲህ ከተለያዩ ቅመሞች የተቀመመ ነው እንግዲህ ለሰው ሽታ እንዲያምር የሆነ ነገሮች እንደ የቆሸሹ ነገሮችን ሙሉ የቆሸሸውን ብቻ የሰው ልጅ እንግዲህ የተለያየ ላበት ያወጣልና የተለያየ ላብ ያወጣል እና የሆነ ከሰው ፊት ሲደርስ የሆነ ነገር እንዳይሰማው ለሰው ልጅ በዚያ ማጥፋት ማለት ነው። እና የሆነ ዝግጅት ነገር ሲሄድ ከተማ ሲወጣ ወይም የተለያየ ነገሮች በተለይ ሰው ጋር ሲገናኝ አጠቃላይ ያለውን ነገር እነሱን ልብሶችን ይረጫን ወይም ልብሶችን ያረበርባል በቃ ጥሩ ማዕዛ እንዲኖራቸው ያደርጋል። ሰው ሰራሽ እንግዲህ ዶራት ሌሎችም ሽታዎች ሊኖሩ ይችላሉ። እንደተፈጥሮ ግን እኔ እንግዲህ ሎሚ ነው የሚማርከኝ እኔ ሎሚን እንግዲህ በጥንቃቄ ይሄው ማዝ ነው። ትክልት መንከባከብ ነው የተለያዩ ነገሮች ስለሚሆን ማለት ነው። ሎሚ እቴ ሜቴ የሎም ሽታ የሰውዬ ምን አለሽ ማታ የሚባል ነገር አለ እንዲሁ ምንም ምንም ምንም አላለኝ። ትዳርሽን ትምህርትሽን ቀጥሊ አለኝ የሚል ግጥም አለ እንዲሁ የአማርኛ ስነኞች አሉ ደስ የሚሉ አሉ። እና ይሄው እንግዲህ ሎሚል ከዚህም ከሽታም አልፎ ሌሎች መግለጫዎችም አሉ ለምሳሌ አንዳንድ አካሄዎች ሎሚ ለሴት ልጅ ይወረወራል ይኸው የፍቅር መግለጫም ሆነ ስለሚቀርብ ነው። ሎሚዉን ከያዘችው እንግዲህ ትወደዋለይ ካልያዘችው እንደምትጣለሁ ወይም እንዳማትወደው ነው የሚያሳየው ብዙ መገለጫዎች አሉት በሚገርም ሁኔታ እንደ አካባቢያችን። እንግዲህ ከሽታ ጋር እየዞረ ደግሞ በጣም ተደጋጋሚ የሚወደው በጉዞ ላይም በቤተሌም አንዳንዴ አልፈልፎ የሆነ እጠቀመዋለሁ በቃ ደስ የሚል ነው። እንግዲህ ሎሚን የሚተካ እንግዲህ የላኔ ለኔ ምንም ሌላ የለም። ተፈጥሮ ሰው ሰራሽ ሽቶዎች አሉ እነሱ ግን ወዲያው ነው የሚለቁተኝ ያው ለትንሽ ደቂቃ ይቆያሉ በዛ በሰአታት ነው የሚቆዩ ወዲያው ይለቃሉ። ይሄ ግን አንድ ፍሬ ለምሳሌ ቆርጬ ቢይዝ ለረጅም ጊዜ የፈለኩት ቦታ እየተጓዝኩ መሄድ አችላለሁ። እና ሎሚ የሚለውን የሎሚ ሽታ እንግዲህ በጣም ጣፋጭ እንደሆነ ጓጉይ እንደሆነ የሚያሳይህ ሁኔታ ነው ያለው። በዛ ላይ እኔም እወዳለሁ እንግዲህ እና አትክልትን መንከባከብ ግዴታ አለብኝ ማለት ነው። ያው እንግዲህ ተፈጥሮ ያዘጋጀህ እስካሁን ድረስ ግዴታ መያዝ አለብኝ። እና ሎሚ እኔ በጣም አፈቅራለሁ ወደህልው ማለት ፈልጌ ነው

የትውልድ ከተማ የት ነው ለሚለው ጥያቄ እንግዲህ ጥሩ ጥያቄ ነው ደስ ይላል። የትውልድ ከተማዬ እንግዲህ ዋና ከተማው ስራ ክፍለ ከተማ ይባላል። እንግዲህ ዝቅ ያለ ያው ክፍለ ከተማ አሉ እንግዲህ አዲስ ዘመን ትባላለች። ከአዲስ ዘመን ትንሽ የተወሰነ ትንሽ ወጣ ይላሉ ግን ቢሆን መጠሪያችን አዲስ አበባ ንዑስ ከተማችን። መጠሪያዎች እንግዲህ አዲስ ዘመን ነው አዲስ ዘመን ናት እንግዲህ አዲስ ዘመን ማለት አዲስ ዘመን እንግዲህ ደስ የምትል ከተማ ናት። ፍቅር ያለባት ሰላም ያለባት በረከት ያለባት ተግባቦት ያለባት እህት ወንድ የምትከበርባት ከተማ ነች። ይሄው በእድገት ደረጃ ያን ያህል ብዙም ያደገች ያደገቻት ትባል ግን እንግዲህ እንደ ወረዳ እንደ ንዑስ ከተማ አሪፍ ነች ደስ የምትል ነች። የሁሉም መጋቢ ናት እያንዳንዱ በአራቱም አቅጣጫ እንግዲህ ሰው ሸቀጡም ንግዱም ንግዱም ሁሉም ገይ አጠቃላይ በፍቅር በሰላም በሃይማኖት ተከባብሮ ሙስሊም ከ ክርስቲያን ተከባብሮ የሚኖርባት ደስ የሚል የፍቅር ጊዜ የሚያሳልፍባት በተለያዩ ባላቶች። እንደየ እምነቶቻችን የምናከብርባት የምንጨፍርባት ምን ዝናናባት ከተማ ነችና አዲስ ዘመን ከተማ እንግዲህ ደስ የምትል ነች በጣም እወዳታለሁ። እኔ እንግዲህ በዚህ አጋጣሚ በመሰረቱ ሁሉም ሰው የተወለደበትና አካባቢ የምትጠራ የለም። የት የሚወለድ የትም በቃ ተወለደበት ስለራሱ ምርጥ ነው ለራሱ አሪፍ ነው በቃ ግድ ነው። ሰው መጀመሪያ ራሱ ነገር ወዶ ነው አይደል ሰው የምወደው። እና እኔም እንግዲህ እንደዚህ ነው የተወለድኩባት በጣም አከብራታለሁ እወዳታለሁ ደስተኛ አለኝ። ኑሮዋም በዚያ ልክ እንደ ትልቅ ከተሞች በጣም የጨመረ አይደለም መካከለኛ ነው። የቤት ክሮች ቢባሉም ትንሽ ዝቅ ያሉ ናቸው ምግብ አጠቃላይ ፍጆታዎች ቢባሉም ደህና ናቸው ሰው ከሰው ቢባሉም ደህና ይግባባል ከተማዋ እርጋታም ደህና ነው አሁን የንግድ አለም ደህና ነው። ገበያም በዚህ ወርቅ ከተማ የጨመረ ነው እና ደህና ነው። እና ከተማዬ እንግዲህ አዲስ ዘመኑ ናት ብዬ የምናገር እችላለሁ አሪፍ ነች በእኔ በኩል። ደስ የምትል ከተማ ነው እያየኋት ያለው አሁን። ቀጣይ ደግሞ እንግዲህ ትልቅ ተስፋ ላታውል በጣም የተስፋፋች ነው የተለያዩ ህንፃዎች ስትሰሩ ነው ኮሌጆች ትምህርት ቤቶች አሉ። በጣም ብዙ ትምህርት የሰሩን አሁን ያለው ነገር የመብራት አቅርቦታ ሁሉም እየተሳካ ነው። እሱ ስላለ የተለያዩ እንግዲህ ከውጭ ዘመድም ያላቸው ምንም ያላቸው የተለያዩ ነገሮች ድርጅቶች እየከፋቱ ነው። እሱ እሱ የስራ እድል የሚፈጥር አለኝ አጠቃላይ ለከተማው ውበት ራሱ አሪፍ ነው ያው እንግዲህ ደስ የሚል ነገር ትላኝ ቤቶች በተለያየ። አንተኖች በሚያምሩ ዲዛይኖች የተሰሩ ስለሆነ ደስ ይላል። እሱ እሱ ሀገር እድገት ምነው እንደ ሀገር ምኩራት ነው እንደ አካባቢ እንግዲህ ደስ የሚል ነገር ነው። ስለው የስራ እድሎች ይፈጠራሉ ለወጣቱ ስራ ትምህርቶችን በቂ ትምህርት እየተሰጡ ነው ያሉት እና እዝገራ እየዙ እንግዲህ ደስ የሚል ከተማ ነች። እንግዲህ በቅርቡ ወደ ማደግ በሚለው ሁኔታ እንግዲህ ትንሽ ትሻሻላለች ብዬ አስባለሁ ተለያዩ ግብአቶችን ኢንዱስትሪዎችን እየተከሉ። ያው እንግዲህ ፍቅር ሰላም ካለ ሰው ማደቡ ይቀርብና አብሮ አብሮ መተባበር መዳመጥ ነው ዋናው ታሪክ ዋናው። ዋና ቁልፍ ሀሳቡ እሱ ጋር አለን ቢሰው ልዬ አድጋለሁ ብዬ እስባለሁ እኔም። እና ወደፊት ጥሩ ሁኔታ አለ ብዬ አስባለሁ እኔ መንግስት በበኩሌ። እና በዚያ ሁኔታ ነው ያለው ያለው ቅጣጫ ቀጣዩም ጥሩ ጊዜ እንደሚሆን ተስፋ አለኝ። እኔ እንግዲህ ተወደድኩባት ነኝ ተምሬባታለሁ አድጌባታለሁ ሁለተኛ ደረጃ ሁለተኛ ሁለተኛ ደረጃ ትምህርት ተማርኩ አዛ ዩኒቨርሲቲ ሲሆን ይው ወጣ ያለ ነው ዩኒቨርሲቲ የላትም በእለቱ አሁንም የላትም ከተማዋ። ያው ቀጣይ ሊሰራ ይችላል እንግዲህ እቅድ ምናምን ይኖራል መሰለኝ። እስካሁን አላወቅኩም እኔ ወጣ ብዬ ነው የተማርኩኝ ዩኒቨርሲትይ ላይ እስከዚያ ባለው ሰዓት ግን አያካተሙ ዋጋ ነው የተማርኩት። እና ጥሩ ህይወት የሚባል አሳልፌያለሁ ደስ ይለኛል መሰረት ነው አተላዩ ሰዎችን አውቄባታለሁ ጓደኛ ፍርቼባታለሁ። ብዙ ነገሮችን ሲያውቁባት ከተማ እስካሁን ድረስ ያው ተናፍቀኛል ደስ ይለኛል እየኖርኩባት ነው። በቃ መልካም በተለይ መልካም ምድሯ ደስ ይለኛል በቃ የትም ቦታ በድሽ መልካም ምድሯ ያድዝምን መልካም ምድር በጣም ደስ ይለኛል። እና በቃ በተለያዩ ሜዳዎች ሳይላትም ደስ ትለኛለህ ቅድምያው ደስ ብትለኝ እንደውም መልካም ምድሯ ናት እሷ ደስ ይላል በተለይ የመስከረም ጥቅም ታካቢ ወራቶች በጣም ይናፍቃሉ እና። እና እኔም እንግዲህ እሺ ከተማ በጣም ደስ ትለኛለህ ቤተሰቦች ትንሽ ትንሽ እየወጣ ቢሉም እንዲሁ ቅርብ ምናምን ነው ዙሮ አብሮ ነው ማለት እንችላለን። የምትናፍቀው ቀጠማ ናት ለመኖሪያ አንጻድ እዲህ ናት ብዬ አስባለሁ እንደኔ እንግዲህ። ከየተጨማሪ ደግሞ እንግዲህ እድገት እያመጣች ስታሳይና። የተለያዩ እድገቶችን እያመጣች። እንግዲህ ቀጣዩ የተሳካ ሁኔታ እንደሚሆን

ምን አይነት የሙቀት መጠን ትመርጣለህ? ለሚለው ጥያቄ እንግዲህ። ያው የሙቀት መጠን እንግዲህ። የሰው ልጅ እንግዲህ በተፈጥሮ በጣም ሙቀት ሲሆን አይወድም በጣም ቀዝቃዛ ሲሆን አይመርጥም እንግዲህ አለማችን የተለያየ የአየር ምርጥ ታስተናግዳለች። እና አካባቢም እንግዲህ ሀገርም ያለበት ቦታ ይወስኗልና በአንዳንድ አካባቢ አንዳንድ ሀገሮች በጣም በሮዷማ አማካይ አሉ። በጣም እጅግ በረዶ የሞላባቸው አገሮች አሉ። አንዳንዶች ደግሞ እንግዲህ በጣም ሙቀት በረሃ የሚያጋጥሟቸው አይነት አለ። እና እንደ ኢትዮጵያ እንደ ሀገራችን ነው በተለይ የሆነ በራማ ቦታ አለ በጣም እጅግ በራማ የሆኑ ቦታዎች አሉ አብዛኛው ቦታ ግን የሆነ መካከለኛ ነው። እና ምን አይነት ሙቀት መጠን ትመርጣለህ የሚለው እንግዲህ የሆነ መካከለኛ ነው። እኔ የምመርጠው ዞሮ ዙሩ በጣም ያለመውቀን በጣም ለቀዘቀዘን። እንግዲህ እኔ እንደማስበው ሰው ተስማሚ የምሆነው እንግዲህ መካከለኛ ሲሆን ነው በቃ የአየር ንበራቱ ተስማሚ ሲሆን። ለሰውም ለአጠቃላይ ለአዝሪቶችም ለልማትም ለሰውም እንቅስቃሴ አጠቃላይ። መካከለኛ ሲሆን ያን ያህል ብርድ የለም በጣም እውቀትም የለም ደስ የሚናገራችን ያው ይጠቀማል ማለት ነው። ለውጭ ያለው እንግዲህ በጣም የተጋነነ ነገር ከሆነ ሙቃቱም ከበዛ ወይም ብርዱ ከበዛ ትንሽ ሌላ ችግር ነው የሚሆነው። እና መካከለኛ ሲሆን ግን የአየር ፀባዮች ዝናብ ወቅትን ጠብቆ የመጣው የተለያዩ ነገሮች ራሳቸውን ችለው ይሄዳሉ። በጣም ብዙ ነገሮች እንግዲህ በተቻለው መጠን ይይሳካሉ ብዬ አስባለሁ። እኔም ራሴ እንግዲህ የምመርጠው መካከለኛ ሙቀት መጠን ቢሆን ደስ ይለኛል። በቃ ለጤና ለመኖርም ለአየር ንብረትም ተስፋ የሚሆን አለኝ። አጠቃላይ በቃ ላለው ነገር ለሰውም ሁሉ በጣም የተመቸውን ለእንስሳቶችም ደስ የሚል ነገር ይሆናል። እንግዲህ መካከለኛ ከሆነ ፀሀይዋ አሪፍ ከሆነች ባልዳ ላይ ትንሽ ቀዝቀዝ ያለ ጠዋት ላይ ጠዋት ላይ ትንሽ ቀዝቀዝ ያለ በተለይ የሀገራችን ኢትዮጵያ ወይ በዚህ አይነት ትታወቃለች ወርቅ ናት ጠዋት ላይ ትንሽ ቀዝቀዝ ያለ ያው ከሰአት ሰዓት እስከ ስድስት ሰዓት ደግሞ ትንሽ ሞቅ ሰባ ሰዓት ስምንት ሰዓት አካባቢ ደግሞ ያው በጣም የሞቀ ይሆናል። ዘጠኝ ሰዓት እስከ አስራ ሁለት አቅም እስከ አስራ ስድስት አቅም ይሆናል። ከዛ ቀጥሎ በደንብ ይቀዘቅዛል ያው አዳርን ከዚያ በኋላ ደስ ይል ነው መካከለኛ ነው የሚሆነው። እና የኛ በተለይ እንደኛ ትንሽ ደስ የሚል ስለሆነ የሙቀት መጣሁ አሪፍ ነው በጣም ፈልገዋለሁ። ግን በዚህ አጋጣሚ ቦታ ስንቀይር ምናምን ደግሞ ስንችግር አለ እንግዲህ በተለይ ለስራ ምን ሊሆን ይችላል? ዘመድ ለመጠየቅ ሊሆን ይችላል በቃ የሆነ በገጠመ ነገር ሰው መኖሪያው አይታወቅም እና ከአንዱ ወደ አንዱ ሊፈልስ ይችላል። ለምሳሌ በረሃ ንድ ትንሽ ከባድ ነው የማነው። ሙቀት በጣም ወደ በጣም እንትን ያሉት በጣም ደግሞ የደከሙ የሆነ በጣም ቀዝቃዛ የሆኑ ቦታዎች ደግሞ ስለ እሱ ሌላ ችግር ነው ደግሞ የሚሆነው። እሱ ጋር ተያይዘው እንግዲህ የለመድነው ነገር መካከለኛው ነገር ስለሆነ። እሱን እንግዲህ ያው እንግዲህ በቻልነው መጠን ያው ሀገራችን ብንኖር በሰፈራችንም ሁሉም አገሩን የጠላምና በተወለደበት ቢኖር ተሳክቶለት ተወለድ ደስ ይላል ግን ደግሞ እንጀራ ፍለጋ አለና ያው ነገሮች ሁሉ እንደፈለግናቸው አይሳኩም። በተለያዩ ከሀገራችን ክፍለ ሀገር ከክፍለ ሀገር ውጭ ደግሞ ሌሎችም ወደ ውጭ ሀገር የመሰደድ እድል አለና ኑሮን ለማሸነፍ ሲባል ይሁን እንግዲህ በዚያ በሄድንበት ሁኔታ ደግሞ የተለያየ ሙቀት መጠኖችን ያጋጥሙናል። እነሱን እስከምንለብድ ደግሞ ሌላ ችግር ነው እንግዲህ ህመም ሁኔታ አለ ያለመስማማታል ምግቡ አለመስማማት አለ የተለያዩ ነገሮች። ከቆዳ የተለያዩ ነገሮች መውጣት እነዚያ በሽታዎች የመጣም ነገር አልፎ ተርፎ መሞቱን ሊሆን ይችላል እንግዲህ እሱ እሱ ያለበት ሁኔታ ነው ያለና። እና እነሱን እንግዲህ በቻልነው አቅም ለመቋቋም መቻል ነው። ከተቻለ በሀገር ላይ ሰው ይኖር ደስ ይለዋለኝ። ካልቻለ ደግሞ እንግዲህ ቢሰደድም እንኳን ደግሞ እንግዲህ ያው እስከፈቀደው ድረስ ጌታ አምላክ እስከፈቀደው ድረስ ያው በዛ ሁሉ ተቋቁሞ ጤናውን ለምኖ መኖር ነው። የሚያስችለው እና እስከዚያ ልክ ባለው ሁኔታ ነው እንግዲህ የምንቀጥለው። ይሄን እንግዲ በዛ ልክ ነው ብዬ እኔ እማምን አለው ይሄው እንግዲህ እንደ አጠቃላይ የኛ ሙቀት መጠን ግን መካከለኛ ስለሆነ ለብዙ ነገሮች ተስማሚ ነው ብዬ አስባለሁ። ከሰው ማለፉ ለተለያዩ ነገሮች ለዝመራዎች ለተከልቶች ለደኖች ሁሉ ተስማሚ አየር ፀባይ ስለሆኑ። ሁሉም ነገሮች ቶሎ የሚያድጉትኝ ተለያዝ መሪዎች አመጣ ይመቻቸዋል ፈጣን ናቸው ደስ ይላል። እና የተለያየ ቶሎ ፈጥኖ ደረሽ ምግቦችን እያዘጋጀን ቶሎ እንመገባለን። በቃ ቶሎ ተዘርተው ቶሎ የሚደርሱ በአርባ ቀን በምሳ ቀን ምናምን የሚደርሱ አታክሎች አዝርቶች አሉ። እና እሱ ስላለ ደስ የሚል ነገር ነው ያለው ብዬ እንደኔ አምናለሁ። እንግዲህ እኔ እኮ ልማት ያለህ መረጃ

ኢሜል ትጠቀማለህ የሚለው ጥያቄ እንግዲህ ኢሜል ትጠቀማለህ ለሚለው ጥያቄ እንግዲህ ጥሩ ጥያቄ ነው ደስ የሚል ጥያቄ ነው? እንግዲህ ኢሜል በአብዛኛው የተማረው እንግዲህ በአለማችን ያለው ኢሜል የማይጠቀም ሰው የለም የኤሚል አካውንት የማይጠቀም ሰው የለም እያ እንግዲህ እኔ አላስብም። ይሄንም ይሄን መሆን እኮ ይሄን መረጃ እኮ የማስተላልፈው ለእናንተ ለድርጅቶቻችን በኢሜል ነው አይደለ የተመዘገበነው በኢሜል ነው ግዴታ ያስፈልግናል። አካውንት ድህንነት የተጠበቅ አካውንት ስለሚያስፈልግ ግዴታ ስለሚያስፈልግ ኢሜል ያስፈልጋል ግዴታ ነው። በቃ ኢሜል እና በጣም ወሳኝ ነገር ነው በጣም ወሳኝ ሲበዛ በጣም ወሳኝ ነገር ነው በቃ ኢሜል ማለት ነው። ኢሜሉ ራሱ በስነ ስርዓት መቀመጥ አለበት ኢሜሉ እንደይጠፋ የይለፍ ቃሉ እንደይጠፋ በጥንቃቄ መሆን አለበት። ምክንያቱም እሱ ጠፋ ማለት እኔ አሁን መረጃ የትም አላገኘሁም። ተመልሼ እንደገና የት አገኘዋለሁና ኢሜሌን አካውንቴን በደንብ ስራ ጠብቄ የይልፍ ቃሌን። ምንአልባት እንኳን ስልኬ ቢጠፋብኝ ወይም ሌባ ቢወስድብኝ እንኳን የይለፍ ቃሉን አስታውሼ ነው በዚህ መግባት የምችለው እንጃ ያዛ ውጭያለሁ የይለፍ ቃል ሳላውቅ በሌላ ዲቫይስ ጋር ለመግባት ትንሽ በጣም ከባድ ነው የሚሆነው። እና በዛ ልክ ነው ያለው ሁኔታ እንግዲህ እና ይሄ ሚል ትጠቀማለህ የሚለው ጥያቄ እንግዲህ በጣም እስማማበታለሁ። ሁለ ነገርውን ስራዉን የምሰራው በኢሜል ነው እንግዲህ ከትንሽ ነገር ጀምሮ ስልኬን የማንቀሳቅስ በኢሚል ተለያዩ ሚዲያዎችን ማየት ተንቀሳቃሽ ቪዲዮዎችን ሁሉ ነገር በቃ ስልኬ ጋር ዩቲዩብ በቃ ግዴታ መጠቀም ስለሆነ ስለምንፈልግ። ኢሜል ግዴታ የመክፈት ሀላፊነት አለብንና ኢሜል እንከፍታለን። እሱም በጥንቃቄ የተለያዩ መረጃዎችን መያዝ አለብንና በስነ ስርዓት የደህንነት ጥያቄዎችን ተጠቅመን በቃ። ምንም እንኳን የይሌፍ ቃል የሌፍ የኤሌፍ ቃሉ እንኳን ቢያገኝ የድህነት ጥያቄዎችን ማወቅ በማይችልበት መንገድ መሰወር አለብን። በተለይ እኔ እንደተማርኩት አሁን እንደ ኤሌክትሪካል ኢንጂነር ተማሪው የተለያዩ የመረጃ መዝባሬዎች ስላሉ እነስ ለማምለጥ የተለያዩ ጥበቦች መጠቀም አለብኝ እኔ እንግዲህ እንራሴ ማለት ነው። የይለፍ ቃሎችን በጣም የጠበቁና የተወዘጋገቡ ነው የሚሆንቱ ማንም አያውቃቸውም። በዚያ ላይ ቀጥሎስ የተለያዩ የደህንነት ጥያቄዎች አሉ። እነሱን ያኔም የለፍ ቃሉ እንኳን ቢያልፈው ደህንነት ጥያቄዎች ማለፍ አይችልም አዛ ጋር ይቀራልኝ። በዛ ላይ ደግሞ በየጊዜው እንትኖችን መቀያየር የይለፍ ቃሎችን የለፍ ቃሎች መቀየር ለመዝባሪዎች በቃ የተለያየ መንገድ መዝጊያ ይሆናልና። ምን መመርመር አይችሉም እና የተለያዩ በተለይ አሁን በጣም የድህነት እንትኖች አንቱ አሉ። በጣም ብዙ ነገሮች አሉ ለምሳሌ ጎግል ትራንስሌተር ጎግል አውተንቲኬተር አለ ሌሎችም አሉ ሴኩሪትን ጥያቄዎች አሉ። ስቴፕ ቨርኬሽን እሚባል አለ። እሱ እሱን ማብራት አለብን እሱስን ካላበራን ትልልቅ ነገሮችን እንግዲህ ከሚመጡ ከመረጃችን ከራሳችን ከመረጃ መዝባሪዎች ብዙን ነገር መጠበቅ እንችላለን ብዬ አስባለሁ። እና እንግዲህ በዚህ በዚህ የተለያዩ መተግባሪያዎች የተሻሉ ናቸው። አሰባለሁ እና ኢሜል የሁሉም ነገር መስራት አስከሆነ ድረስ ኢሜል እንግዲህ በጣም ወሳኝ እና ወሳኝ ነው ብለን ነው እኔ የማስበው። በጣም አስፈላጊና አንገብጋቢ ነገር ነው ኢሜል በጥንቃቄም መያዘ አለበትም ማንኛዉም ሰው አካውንቱን በጥንቃቄ ይዞ መረጃውን እንዳይወጣበት እንግዲህ የግል መረጃ ሊሆን ይችላል የመንግስት ሊሆን ይችላል አጠቃላይ የሀገራዊ መረጃ ሊሆን ይችላል የተለያየ የአለማ መረጃዎች ገንዘብ ጋር ተያያዘ ሊሆን ይችላሉ። ከስራ ጋር የተያያዙ ሊሆን ይችላሉ የተለያዩ የትምህርት መረጃዎች አሉበት ስለሚሆን ኢሜል ወጣ ማለት በጣም ከባድ ነውና። በደንብ ይዞ ሰውየው ለሚፈልገው አላማ ማዋል አለበት ጥንቃቄ በደንብ ጥንቃቄ ያስፈልገዋል። እንግዲህ እኔ ባለኝ መረጃ እንደዚህ ነው የተማርኩትም እንደዚህ ነው። ምሰራበት ግዴታ እንደዚህ ነው በቃ ኢሜል ላይ በጣም ጥንቃቄ ያስፈልጋል ብዬ ነው የማስበው እንደኔ። ምክንያቱም የግል መረጃ ነው ማለት ይሄ ይሄ ማለት ህይወት ነው እንግዲህ ኢሜል ማለት እኮ ህይወት ነው። በጣም ብዙ መረጃ ካስቀመጥንበት ህይወት ነው። ስለዚህ እሱን በደንብ ተጠንቅቀን መያዝ ግዴታ አለብን ብዬ ነው የማስበው እንደኔ። እኔ ኢሜሌን እንግዲህ ተጠንቅቄ ነው የምይዛተኝ የተለያዩ የይለፍ ቃሎችን የደህንነት ጥያቄዎችን በደንብ አስቀምጬ ይዛለሁ በማስታወሻም በምንም በምንም ብዬ እዛለሁ። ኢሜሌ የራሱ በጎግል ድራይቭ አስቀምጣለሁ። በጣም የምፈልገውን ኢሜል መርጬ ለስራ በጣም እጠቀመውን እማረሰውን አዛጋ አስቀምጣለሁ። ስልኬ እንኳን ቢጠፋ የተለያየ አደጋ እንኳን ቢደረሰብኝ አዛ ጋር ቀጣ ጎግል ድራይቩ አይቼ ጎግል ድራይቭ በክፈትኩበት ኢሜል በዛ ተጠቅሜ የተለያየ ኢሜሎችን ማግኘት እችላለሁ። የይለፍ ቃሎች ማግኘት እችላለሁ። እና በዛ ልክ ነው ያለው ነገር እንግዲህ እና ኢሜል ማለት በጣም ወሳኝና ከምንም በሌላ ወሰኝ ነገር ነው። እንደኔ ሀሳብ እና እንግዲህ እንደዛ ነው ያለኝ ሀሳብ። እኔ የሚሄድ በጣም ወሳኝ ነው መረጃ ነው እምሰበው

ቀርቀሃ በአካባቢው ያድጋል። እንግዲህ ቀርቀሃ ማለት እንግዲህ ጊዜ የሚያድግባቸው ቦታዎች አሉ ከእኛ ጋር እንግዲህ እንደ አጋጣሚ የለም ቀርካሃ የለም እሱም የሚወደው አብዛኛውን ሰዓት በረሃም አካባቢ ነው። እኛ ደግሞ እንግዲህ ቅድም በተለያየ ርዕስ እንዳነሳነው እንዳወራነው የአየር ንብረት መካከለኛ ነው ቀዝቃዛም አይደለም ሞቃትም አይደለም መካከለኛ ነው ሙቀት ተስማሚ የሆኖ ስለሆነ። እና ቀርቀሃ እኛ አካባቢ የለም እንግዲህ በድሮ ዘመን አባቶቻችን በነበሩበት ጊዜ ከዚህ ቀደምት ዘመናት ሊኖር ይችላል። እኛ እንግዲህ እኔ አሁን ያሁን ትውልድ ነኝ የሰላሳዎቹ የሃያዎቹ ውስጥ እድሜዬ ነው የለዉት ወጣት ነኝ አላውቅም። አሁን ላይ ነገሮች ተቀየረው አለኝ። ድኖች ምኖች ተመንጥረዋል አብዛኛው የእርሻ መሬት ነውና እሱን ያው እንግዲህ ሲወራ ሰምቼ አላውቅም በዚህ አካባቢ ቀርቀሃ አለ ሲባል ሰምቼ አላውቅም። አሁን ላይ ምንም ነገር የለም የተለያዩ እጸዋቶች ናቸው እንጂ ቀርቃሃ የለም። ግን አብዛኛው ጊዜ እሱን ያለው እንግዲህ የሚወጣውን በረሃማ አከበቢ ነው በበረሃ አካባቢ ግን በጣም አለ በጣም የተለያዩ ሽመሎች እንደ በትር ያሉ ሽመሎች ተቆርጠ የሚጡም ከዛ ጋር ነው እኛ ራሱ ግዝተን ነው የምንጠቀመው እንጂ ከአካባቢያችን የለም። እና እሱ ቦታ የመርጣልኝ አለኝ የሚፈልገው በጣም ሞቃታማ በራሀማ ነው። በሀገራችን ወደ ሰሜኑ ክፍል ለምሳሌ ወደ ወደ መተማው ወደዚህ ወደ ሆመራ አሉ ወደዚህ ወደ በረሃም አካባቢዎች አሉ ወደ ጎንደር ምላሽ ወደ ሰሜን ጎንደር ምላሽ በዚያ ነው አብዛኛው ያሉት። ነው እንግዲህ ሲመጣ ነው እኛ ገበያ ጋር እኛ ገበያው አለ ገበያ ጋር አዲስ ዘመን ጋር አለ ገዝተን እንጠቀማለን በአካባቢው የለም። ቀርቃህ እንግዲህ አኛ አካባቢ ስለሌለ የሌለውን የለም ነው ያለውን አለ ብሎ ማውራት ነው ይቺ ምክንያቱም የምንቀያየረው መረጃ እውነታዊ ስለሆነ ማለት ነው። እና ቅርቃሃ እኔ እንግዲህ እንደኔ ሀሳብ ሞቃታማ አከባቢ ስለሚፈልግ በአካባቢያችን የለም አካባቢ ካናዳ እነሱ ጋር ግን እንደፈለገ ልክ እንደኛ አካባቢ እንዳለው ዛፍ ነው ያለው። እነሱ ቆርጠው አዘጋጅተው ገበያ ላይ ያዉሉታልኝ እንግዲህ ነጋዴዎች ደግሞ ከዚህ ጋር መጥተው ይሸጡልናል እኛ በተለይ ለግህ በተለይ ለገብርዬው ማህበረሰብ በጣም ይሸጣሉ ያው ገበሬዋን ይገዛል ይጠቀማል ልክ እንደ በትር እንደ ምርኩዝ ይጠቀማል ማለት ነው። ጠንካራ ያለ ስለሚል ትንሽ ጠንካራ በጣም ጠንካራ በተለይ ደናደናች ቀርቃሀች በጣም ጠንካራ ናቸው እና ይኸው እኛ እኔ ራሱ አለኝ በቃ የራሴ ቅርቅሀ አለኝ የምይዘው። ቤተሰብ ጋር ምናምን ሰሄድ ወደ ማሳ ወደ ልማት ቦታ ምናምን ስሄድ እሱን ይዠ ነው የምሄደው። ነገሮች መከላከያ ያለው ውሾችም ሆነ ለሌሎች እንግዲህ ግዴታ ያስፈልጋልና ወንድ ልጅ ብትር ወይም ቀርቃሃ መያዙ አይቀርም እሱን እንይዛለኔ። ከዚያ አልፎ ለሌሎች ነገሮች እንግዲህ የተለያየ ጌጣጌጦች መስሪያ ሊሆን ይችላል ግን እንደኛ የምንጠቀመው እንደ በተር ነው በቃ በተር የምንጠቀመው። ሌላ ያን ያህል ጥቅም አናውለውም እንግዲ እሱ በአከቢያችን የለም አሁን። ለወደፊቱም እኔ ይወጣልብዬ እንግዲህ ሀሳብ የለኝም የአየር ንብረትም ምክንያት ተስማሚም አይደለም ሰውም ያን ያህል አምጥቶ የማዳቀል ወይም የማሳደግ ልምድም የለውም። ይወጣል የሚል ሀሳብም የለኝም እደአካቢያችን ምንም ነገር የለም ያለው ሌላ እጽዋት ነው። እንዴ ባር ዛፍ ሌሎች ነገሮች ምናምን አሉ በብዛት ሌሎችም አሉ እንጂ እዚህ ጋር ያለህ የለም። ቅርቅሃ የለም እስካሁን ድረስ ቀጣይ እንግዲህ ይኑር አይኑር የማውቀው ነገር የለኝም። ሀሳብም ራሱ የለኝም ይኖራል ብዬ። እንግዲህ ሊኖርም ለይኖርም ይችላል እንግዲህ የፈጣሪ ፍቃድ ነው ቀኖች አዲስ ስለሆኑ የሚፈጠረውን አናውቀውምና። አሁን ለይ ባሌኝ መረጃ ግን እስካሁን በማውቀው ድረስ የሚቀርቀሀ አካባቢያችን የለም። እኛም ገዝታ ነው የምንጠቀመው። በቃ የለም በሚለው መልስ ነው እንግዲህ እኔ የማውቀው ማለት ነው። የቀጣዩን እንግዲህ በቀጣይ ጊዜ ደግሞ እናያለን ብዬ የኔ ያለ መረጃ ይሄ ነው። በመሰረቱ ቀርቃህ ማለት በጣም ጥቅም አለሁ። በጣም ጠንካራ እጽዋት ነው። እንግዲህ እና በጣም ደስ የሚል ነው ወደ ልስላሴ አለው። የተለያይ አገልግሎቶ ብሎ ጥንካሬ በጠን በጥንቃቄ ላይ ሰው በጣም ለብዙ አመታት ያገለግላል በጣም በጥንካሬ ማለት ነው። ያው ደግሞ እንግዲህ የሆነ እንግልታ በዛበት ሲሆን እንትን ግጭት አያበዛትም ደግሞ ይሸነሸናል። በጣም እንትን ይላልና። የሆነ እየተሸነሸነ መሄድ እና ከዚያ በኋላ ይኸውልህ ለመያዝም አይመችም ለእጆች ምናምን አይመችም። የሆነ የመሰለዝ ምክንያት ባሀሪ አለው እና። ይዋጋል ምናምን እንደዚህ ያ ነገር ነው። እና በዛ ልክ ነው ያለው ነገር እንግዲህ። በዛ ልክ ነው። ቅርቃሃ እንግዲህ ጥሩ በጣም ብዙ ጥቅም አለው ለተለያዩ ነገሮች እንጠቀምበታለን። አብዛኛው በበተር እና አካባቢያችን ላይ የለም። ቀጣይ ይወጣ አይዉጣ የማውቀው ነገርም የለኝ አሁን ላይ ግን ባለኝ መረጃ። ቀረከሀ በአካባቢዬ በሰፈርምን እስከማውቀው ድረስ የለም እንግዲህ እስካሁን ድረስ።

"ከደንበኞች ጋርድ ትሰራለህ?" አዎ ጥሩ ጥያቄ ነው። "ከደምበኞች ጋር ትሰራለህ?" ለሚለው ጥያቄ በሚገባ ነው የምሰራው። እንግዲህ ማለት እንግዲህ ከእኔ ጋር የምንገባበው ነገር ነው የምፈልገውን ነገር የሚሰጠኝ የምፈልገውን ነገር የሚሰጠኝ የምፈ እሱም ደንበኛ የሚፈልገው ነገር ደግሞ ማቀርብለት ማለት ነው እንግዲህ በተለያየ መልኩ እንገናኛለን እና እንግዲህ ያው ትንሽ ደንበኛ ማለት ክቡር ነው። ሚስጥር ነው። ከአንድ ሰው ጋር ታግባቦነት ያለው ስለሆነ የተለያዩ ስራዎችን አብሮ በጋራ የሚሰራ ነው፣ ተለያዩ ድርጅቶችን አብሮ የሚያደርግ ነው፣ ለጋራ ልማት፣ ለጋራ እድገት፣ ለጋራ አይ ደህንነት ተግባቦትነት ማህበራዊ ኑሮ ጋር ሁሉም ነገር በጣም የተሳሰረ ነው፤ እና ያው እንግዲህ ደንበኛ ሲባል በተለይ ከጊዜ ወደ ጊዜ እየጠነከረ ሲሄድ ለምሳሌ እኔ አንድ ስራ የምሰራ ከሆነ የተለያዩ ደንበኞች ይኖሩኛል፤ እና እኔን ተከትለው በጣም ጥሩ በተለይ ጥሩ እቃ ማመጣ ከሆነ ጥሩ ነገር ማስተ አገልግሎት ምርትና አገልግሎት ምሰጣቸው ከሆነ ሁሌም በቃ ደረጃውን የጠበቀ ነገር የምሰጣቸው ከሆነ ደንበኞች እየበረከቱ ይሄዳሉ እየበረከቱ እየተበራከቱ በጣም እየበዙ እየበዙ ይሄዱና መጨረሻ ላይ በቃ የሆነ አንድ እንደ አንድ ማህበረሰብ ግንኙነት ይኖራል እና በቃ ልክ እኔ የማመጣውን በቃ ከአልፎ ተርፎ በስልክ የሆነ አይዘ ነገሩ ሁሉ ሽያጩ ሁሉ በስልክ ነው የሚሆነው። ሚፈልጉትን ነገር ይደውላሉ ሲፈልጉ ወስደው ያያሉ ሲፈልጉ ያስቀምጣሉ እንዲያ እንድፈልጉት በቃ የሚፈልጉትን ነገር ጥራት ያለው ነገር እስከሰጠኋቸው ድረስ እነሱ ወደኋላ የሚሉበት የለም የሆነ ነገር ከሳበላሸው ደግሞ ማይጠቅም ነገር ካመጣው ያው ሁሉም ይበተናል ማለት ነው፤ እና ደንበኞች ደንበኛ በጣም ወሳኝ ነው ለአንድ ስራ በጣም በጣም ሲበዛ ወሳኝ ነው። ምክንያቱም በቃ እሱ ነው የሚያዋጣው ደንበኛ ካሌለ ትንሽ ከበድ ይላል ስራን ለመስራት እና በዛ ልክ ነው ደስ የሚል ነገር ነው ደንበኛ ክቡር ነው የሚባል ነገርም አለ እንደ ሀገራችን አባባልም እንደው ሁሉም ይመሰለኛል ደንበኛ ክቡር ነው ይባላል እንግዲህ እኔ እስከማውቀው ድረስ እና ያው እንግዲህ ደንበኛ ደስ የሚል ነገር ነው፤ እና የተለያዩ ምርቶችንም አገልግሎቶችንም ሰጦች ለደንበኞች ነው አብሬ እግባባለሁ በስነ ምግባርም፣ በፀባይም፣ በፍቅርም፣ በሰላም መብትና ግዴታዬን ማወቅ አለብኝ እነሱም ማወቅ አለባቸው። መጠየቅ ያለባቸውን ይጠይቃሉ ማቅረብ ያለብኝን ማቅረብ አለብኝ የተለያዩ ሀሳቦችን መቀበል አለብኝ፤ እና ከእነሱ ጋር የሚመጡ እያንዳንዱን ማሻሻል ያለብኝን መስተካከል ያለበትን ያልተመቻቸውን ነገር ማስቀረት የተመቻቸውን ነገር በስፋ በሰፊው ማምጣት እያንዳንዱን ሀሳብ ያው ጠቃሚ ጠቃሚ የሆነ ሀሳብ እየወሰዱ የጋራ የሆነውን ማሳለፍ በትንሽ ደግሞ አንዳንድ እንደ ግለሰብ የሚያቀርቡትን ጥያቄዎች ደግሞ ያው የነሱን ደግሞ ያው ሁሉንም ሀሳብ መ መጨረስ አይቻልምና ያው በጅምላ በአጠቃላይ በአንድ የመጡት ሀሳቦችን እነዚህን ግን አብሮ ቀረፍ አድርጎ ደናዎችን ሀሳብ መውሰድ ያስፈልጋል እና እኔም ከደምበኞች ጋር ስግባባ እንግዲህ በዚህ ልክ ነው ምግባባው እና ያው ሚፈልጉትን አቀርብላቸዋለሁ። የሚሰጡኝንም ሀሳብም ሆነ ሌሎች ድጋፎችንም ተቀብዬ ደግሞ ያው እንግዲህ ለማሳደግ እሞክራለሁ። እነሱም ግዴታ ሁሉም ለማደግ እስከሆነ ድረስ ግድ ነው። አብሮ ተጋግዞ በሰላም በፍቅር በአንድነት ነው አብሮ የሚቀጥለው እንደኔ ሀሳብ እንደዛ ነው እና ደስ ይላል በሚል ነገር ነው እንግዲህ የምሄደው። ቀጣይም ጥሩ ተስፋ እንዳለው እንግዲህ ሁሉም ዜጋ ይሄ የራሱ ፍላጎት አለው እኔም የራሴ ፍላጎት አለኝ ነገም ግን ደግሞ እነሱ ደግሞ ከእኔም ነግም ከእኔ የተሻሉ ነገሮች ይኖራቸዋል የራሳቸው የራሳቸው ገቢ ምንጭ የራሳቸው የሚያመርቱት ነገር የራሳቸው የሰው ምክንያቱም ሰው እንግዲህ በአንድ ነገር አይቆምም የተለያየ የሆነ መስመር ይከፍታል። ተግባቦት ካለ ሁሉም የየራስ መስመር አለውና ከዛ ጋር አያይዞ እንግዲህ ሁሉም ነገር ይሄዳል ይንቀሳቀሳል እና እነሱም አልፎ ተርፎ የተሻለ ነገርም ሊደርሱ ስለሚችሉ በዛ ል ልክ ነው የሚንቀሳቀሱት እኔም እንግዲህ ጠንካራ ብዬ እሰራለሁ ለማለት ፈልጌ ነው፤ እና ከደንበኞች ጋር ትሰራለህ ትስማማለህ ወይም ጠንክረህ ትሰራለህ ለሚለው ጥያቄ እንግዲህ ያው በጣም ነው የምሰራው በጣም በጣም ሲበዛ በተለይ ከገጠራማ እንዳወራሁት ከ ከዚህ በፊት እንዳ እንዳነሳነው በራሳችን ከተለያዩ ምርቶች ጋር ስናመርት በገጠራማ በተለይ በማሳዎች ላይ ከእነሱ ጋርም እንግባባለን፣ ከተለያዩ ሰራተኞች ጋር፣ ከቤተሰብ ጋር፣ ከጓደኛ ጋር እንስማማለን ከተማው ደግሞ ስንመጣ እንዲሁ በተለያዩ መስመሮች በስልኬ ጋር ራሱ በስልኬ ራሱ ከተለያየ መስመር ስራዎች ጋር በከተማዎች ንግድና ሽያጮች ጋር የተለያዩ ነገሮችን ከማቅረብ ጋር እያይዞ ደንመበኞች ጋር በጣም እተሳሰራለሁ። ተጋብቼ በቃ ሰው ሲግባባ የተለያዩ ነገሮችን መሸጥ መለወጥ ይችላል። ታመኝነትን እያተረፈ በዛው ይሄዳልኝ። ከዛ ቀጣዩ ስራዎች በጣም መጠነ ሰፊ ይሆኑና ለሚፈልገው ስራ በቃ ረዘም አድርጎ የመስራት ፍላጎት አለው ብዬ አስባለሁኝ ይሄን ተመራጭነት በጣም እሰራለሁ ብዬ

ጭንቀት ሲሰማህ ምን ታደርጋለህ? ነው የሚለው ጥያቄ እንግዲህ ያው እንግዲህ ሰው ሲጨንቀው እንግዲህ ሰው እንግዲህ የተለያየ ስሜት አለውና የተለያዩ ነገሮችን ያስተናግዳል የተለያዩ ነገሮች ሰው ላይ ሁሌም አይደሰትም ሁሌም አይጨነቅም እንግዲህ አብረውሚሄዱ እና የሚመጡ ነገሮች አሉና ሰው ሲኖር እስከሚሞትበት ድረስ መከራና ደስታ አይለዩም ግድ ነው በቃ አብሮ አንድ ሳንቲም ሁለት ገጽታዎች ናቸው እና በቃ ደስታ ሲኖር ደስታም አለ ጭንቀት ሲኖር ጭንቀትም አለ ሁሉም ያው ደስታና ሀዘን አብሮ እንዳለ ሁሉም ይሄም አለ ግድ ጭንቀት ሲሰማ ምን ታደርጋለህ ነው ጥያቄ? እንግዲህ ሰው ግን እንደስሜቱ ይለያያል። አንዳንድ ሰው መግለጽ የማይፈልግ አለ አንዳንድ ሰው ቶሎ ከፊቱ ላይ የሚነበብበት አለ አንዳንድ ሰው ለሰዎች ማጋራት የሚፈልግ አለ አንዳንድ ሰው ራሱ መፍትሄ የሚፈልግ አለ። አንዳንድ ሰው ደግሞ እንግዲህ የተለያዩ ነገሮችን በማየት የሚደሰት አለ ለማስደሰት ሲጨንቀው ለመደሰት የሚሞክር አለ። ግን ላይቀንስ ይችላል ሊቀንስ ይችላል አይታወቅም እንግዲህ በተለያዩ ሱሶች ውስጥ ገብቶ ስሜቱን የሆነ የሆነ የተ ከስሜቱ የራቀ ይመስለዋልኝ ወይም የሚተው ይመስለዋል መልሶ ግን ከሱስ ሲወጣ ደግሞ ዙሮ ይጠመዳል ልጁ እሱ እሱ ትንሽ አወዛጋቢ ነው። ግን እኔ ጭንቀት ሲሰማህ ምን ታደርጋለህ የሚለው ጥያቄ ይሄ በጣም ወሳኝ ነው። እንደውም በጣም ወሳኝ ጥያቄ ነው። ደስ የሚልነው እኔ ግን የማደርገው ይህንን የመጀመሪያው ደረጃ ለዚህ መፍትሄ የሚሆነው እንደ አጠቃላይ እንደ አጠቃላይ ሀሳብ ሰው እንግዲህ ከፈጣሪው ጋር ያለው ቁርቁርኝት ወይም አንድነት ወይም ተግባቦነት ከፈጣሪ ጋር ያለው መግባባት ነው። ይሄን ሁሉ ለዚህ ሁሉ መፍትሄ የሚሆነው በቃ ሰው ሲጨንቀው ጸሎት ነው በቃ በዚምድር ምርጫየ የፈለገው መከራ ውስጥ ሊሆን ይችላል መከራዎች ረጅም ሊሆን ይችላሉ አጭር ሊሆን ይችላሉ። እነሱን በቃ ታግሶ እንደውም አንዳንድ አባቶች ምን ይላሉ በቃ ሰው መከራ ከበዛበት ይጸለይ ነው። ደስ የሚለው ካለ ይዘምር ነው በቃ ይሄ ነው ሌላ መልስ የለውም። እናየው ጭንቀት የሚበዛ ከሆነ እንግዲህ በጣም የሚበዛ ከሆነ የተለያዩ መከራዎች የሚደራረቡ ከሆነ መጸለይ ነው በጽናት በትዕግስት ፈጣሪን ከደንብ በደንብ በእምባ መጠየቅ አንድ መልስ መልስ ይመጣል ከዚያ በኋላ ያው ፈተና ሊኖሩ ይችላል ትግስት ምናምን ሊጠይቅ ይችላል ጽናት ሊጠይቅ ይችላል መልሱ ግን ይመጣል ተትረፍርፎ ነው የሚመጣ መልስ እንደውም በጣም ብዙ የሆነ መልስ በጣም ብዙ መልስ ይመጣል። ከዛ ውጭ ያለው ግን ዝም ብሎ በራስ መፍትሄ መሄድ በጣም ከባድ አድካሚ ነው። የሚሆነው ምክንያቱም አሁን ሰው ሙዚቃ ማዳመጥ ቪዲዮ በማየት የተለያዩ ሱሶች በመሞካከር የጫቶችን ሀሽሾችን የተለያዩ ነገሮችን ስፖርት ይሄዳል ምናምን ምናምን የተለያዩ ከህክምና አማካሪዎች የሚሄድ አለ እሱእሱንም በጣም በቃ አሉ የተባሉትን ነገሮች ይሞክራል ሰው ለእለቱ ትንሽ ሊይመስላል ለውጥ ሊያመጣ ይችላል ግንሱ መፍትሄ ላይሆን ይችላል የመጀመሪያው ደረጃ ከፈጣሪ ነው። መልሱ ከዚያ ቀጥሎ ደግሞ እንግዲህ ከፈጣሪ በታች ያለ ሰዎች ለጓደኛ ማማከር የተለያዩ ነገሮች አንዳንድ አሉ በሳል በሳል ሰዎች እንዲህ እንዲህ እየሆነ ነው ምን ላድርግ ረጋ ባለ መንፈስ ያንም ሳይቻኮል በቃ ምን ላድርግ ምን ቢሆን ምን ይሻላል የሚለውን ነገር መውሰድ? ከሌላ ወደ ሌላ ሱሶች አንዳንድ ነገሮች ዘመናዊ ነገሮች ከመጠመድ በቃ የለም በሳል ሰዎች ማማከር የሃይማኖት አባቶች ማማከር እነሱ ጋር ትልቅ መፍትሄ አለ። እንደኔ እና እኔ ማደርገውን እንደዚያ ነው ጸሎት መጠየቅ ነው ከጸሎት ቀጥለው ደግሞ ሰዎች ጓደኞች አሉ በሳል ጓደኞች ካሉ እነሱ ማማከር የተለያዩ ነገሮችን ያው እያደረጉ ምክሮችን የእምነት አባቶችን ጓደኛ ትልልቅ ሰዎችን አሉ ቤተሰብም አለ እነሱን እያማከሩ ያው ጥሩ ጥሩ መፍትሄ የሚሆኑትን እየለዩ መውሰድ እሱም ትልቅ አስተዋጽኦ አለው ብዬ አምናለሁ። ከዚያ ቀጥሎ ደግሞ ሌሎች የሚያግዙ ካሉ ለምሳሌ መጽሐፍትን ማንበብ የሆነ መንፈሳዊ መጽሐፍቶችን ማንበብ እነሱም አእምሮ ያድሳሉ እንዲያ እንዲያ እያሉ ያው እንግዲህ ጭንቀትን ማቃለል በመሰረቱ ጭንቀት ሁሉም ሰው አለበት ኖረውም የሆነ ነገር ኖሮም አልኖረውም ተደሰተም ምንም አለ ጭንቀት ዞሮዞሮ አለ ከበስተጀርባው ጭንቀት አለ ግድ ነው። በቃ እንግዲህ መቼም ሁሌ እንትንአይለው ደስታ አይኖርምና ጭንቀት ሊኖር ስለሚችል ያው ጭንቀቶችን ቀስ ብሎበ ሰላም በፍቅር በጽናት በትግስት ማለፍ ከዚያ በኋላ ደስታዎች እጅግ ብዙ ይሆናሉ። ተመልሰው ጭንቀቶች ሊመጡ ይችላሉ አሁንም በቃ ጽናት መፈለግ በጽናት መፈለግ መሻት ነው። ከዚያ በኋላ ነው ጥሩ ነገሮች ሊገኙ የሚችሉ እኛ እዚያው በአጭሩ ዝም ብሎ ደስታ የሚገኝበት ቦታም አይደለም ጥረት ይፈልጋል ጭንቀት ሲከሰቱም እነሱ ሰከን ባለመልኩ አሳልፎ ወደሚቀጥለው ደረጃ ለማለፍ መሞከር ነው። ያው ፈጣሪን እርዳን እያሉ መቀጠል ነው ያለው ይሄ የኔ አማራጭ መንገዴ ነው

ገመድ መጠቀም ታውቃለህ ለሚለው ጥያቄ እንግዲህ አረፍ ጥያቄ ነው? እንግዲህ ገመድ እንግዲህ በደንብ ነው የማውቀው እኔ። በዚሁ ገጠመኝ ያው እንግዲህ እኔ ገበሬ ልጅ ነኝ። ያደግነው በግብርና ነው ገመድ ለተለያየ ጠቀሜታዎች እናውቃለን። ከመጠቀም አልፎ እኛ እንፈትላለን እንደውም ገመዶችን በአንድ የመፍተል የመሸረብ ወይም የማዘጋጀት ልምዱ አለን እና በሚገርም ሁኔታ የገበሬ ልጆች ነን። እና እንግዲህ የገበሬ ልጆች ነን እና ገመድ እንግዲህ በተለያየ ጠቀሜታ ይውላልና ለምሳሌ ለከብቶች ማሰሪያ ወይም ማገጃ ከብቶች አናስርበታለን። ላሞችን ማለት ነው በጎችን ፍየሎችን አህዮችን የተለያዩ የጋማ ከብቶችን እናስርበታለን የቀንድ ከብቶዎችን እናስርበታለን እሱ እሱ አለ። የተለያዩ ሰብሎች ማስሮን ተሸክመን እንወስድበታለን ወደ ጋሬ ላይ የምናወጣበት መኪና ላይ የምናወጣበት አስረን ምናምን እናወጣበታለን አለ። እና ገመድ በጣም ብዙ ጥቅም አለው ይሄ እንደዚያ ነው። በጣም እናውቃለን እንግዲህ የገመድ ሁኔታዎችን አውቃለሁ እኔ እንደራሴ ማለት ነው በጣም አውቃለሁ የገበሬ ልጅ ነኝ የተለያዩ ጠቃሚታውን እናውላለን። ከሱም አልፎ ደግሞ ራሳችንም እየፈተልን በእጃችንም በእግራችንም እናዘጋጀለን ለምንፈልገው ነገር ለከብቶች ማሰሪያም ሆነ ለመጫኛም ሆነ የተለያዩ አዝመራ መሰብሰቢያዎች ተሸክመን ወደ ቤት የምናደርስበት የምናግዝበት የምናጓጉዝበት ለተለያዩ ነገሮች እንጠቀማለን በጣም ሰፊ መጠነ ሰፊ። ጥቅም ላይ ያለው ገመድ እንግዲህ በጣም እንግዲህ አሁንም ድረስ የምትጠቀመው በሱ ነው በቃ መጠነ ሰፊ የሆነ አገልግሎት እና ጥቅም ነው ያለው። እንግዲህ በጣም ሰፊ ነው ይሄ ነው ተብሎ ለመገደብ አስቸጋሪ ነው የሚሆነው በጣም ሰፊ ነው ርዕሱ። ገመድ እንግዲህ እዚህ ጋር እየዞታም ከእሱ አልፎ ተለያዩ ነገሮች የሚሰሩት በገመድ ነው የሚታሰሩት የሚቀጣጠሉት ነገር የተለያዩ ገመዶች አሉ። እንግዲህ እንደ ባለው ገመድ እንደምንጠቀመው ካሰብን እንግዲህ ያው ገጠር የምንጠቀመው የተለያየ ገመዶች አሉ። ሲባጎ የተሰሩ ሌሎች ምናምኖች አሉ እንግዲህ እሱን እንጠቀማለን። በሌላ በኩል ደግሞ እንግዲህ ገመድ ያው ከስፖርት ጋር ተያይዘን አለው ጥቅም በጣም ጥቅም አለው ለምሳሌ ገመድ ዝላይ በጣም ጥሩ ለጤና ጠቃሚ ነው። ሀኪሞችም እንግዲህ ዶክተሮች በተለያዩ ነገሮችን ይመክራሉ ገመድ ተለጥሮ ጥቅም እንዳለው የተለያዩን ለመዝለል ለዝለያ ነገሮች ለተለያዩ ነገሮች በጣም ብዙ ጥቅም እንዳላቸው እንግዲህ ሀኪሞችም ይናገራሉ በተመሳሳይ መልኩ። እና ይሄም ጥሩ ነገር ነው እንግዲህ የሚያመላክተው እና ገመድ በጣም ወሳኝ ነገር እንደሆነ እኔም እያየሁት ነው። እና ከስፖርታዊ ከአካል እንቅስቃሴ ጋር ተያይዞም የሚመከር ግመል የሚመከር ነገር አለ ገመድ ቅስቀሴ በቃ ጠዋት ጠዋት ወይም በደለቆን በሌላው ሰዓት ሳይበዛ ትንሽ ትንሽ ቢጠቀም አንድ ሰው ተለያየ ጥቅም እንደሚያገኝ እንግዲህ መረጃዎች ያሳያሉ። እንደምናውቀው እኛ በተለምዶ እንግዲህ የገጠር ጋር ያለውን ነገር ሴት ገመድ ሁኔታ በጣም እጅግ ብዙ ነው። ከሱም አልፎ ደግሞ ለሌላ ለአልጋ ነገር እንጠቀምበታለን አልጋዎችን የተለያዩ ጥበቦችን በመጠቀም የተለያዩ ከተለያዩ እንጨቶች ከተበጁ በኋላ ከእነሱ ጋር በመጥለፍ በተለያየ አቅጣጫ በመጥለፍ ለመኝታነት ያገለግላሉ እንግዲ ገጠር ላይ ብዙ የተለያዩ ባለምኝታዎች አሉ አንዱ ከእነሱ ውስጥ አንዱ የገመድ ነው። እንግዲህ ገመድ ለተለያየ ነገር እጠቀማለን በጣም ብዙ ነው እንግዲህ በጣም በጣም ሰፊ ነው ገመድ ጠቅሙ እና አልጋዎች በደንብ ይወጠራሉ ካዚያ ለመኝታ ይሆናሉ እንጨት ያከተጠረቡ በኋላ የሆነ ገመዱን መወጠር ነው። ከዚያ በኋላ ልፈልግ ነው ምኞታ ረጅም ሰዓት ያገለግላል እንዲሁ ጠንካራ ወፈር ያለ ገመድ ከሆነ ለረጅም ሰዓት ያገለግላል። እና እሱም ሌላ ጠቅሙ ነው ለአካል እንቅስቃሴም እንግዲህ ለዝላይም ለተለያዩ ነገሮች ለመዝናኛ የምናያቸው ነገሮች አሉ እሱ ጋር ተያይዘ እንግዲህ ትልቅ አስተዋጽኦ እንዳለው ነው የሚያገለግለው። ሌሎችም ደግሞ ለልብስ ማስጫወች ቢባልም ልብስ ላይ የምናስጣበትም የተለያዩ ነገሮችን ለመስቀል ለማንጠልጠልም ምንጠቀምበት እንግዲህ የተለያዩ ነገሮችን ለመዘርጋት እንግዲህ የገመድ ጥቅም በጣም ከምንም በላይ ይጠቅማሉ እና እሱ ጋር ተያይዞ መጠነ ሰፊ ጥቅም አለው ብለን ብናስበው እንግዲህ አይጎዳም ሀሳቡ። የለት ተረት ኖሯችን የምናካሂድበት ብዙ ስለሆነ ነው እንግዲህ በተለይ ለገጠር በጣም እጅግ በጣም ጠቃሚ ነው የታውቃለኝ የገመድ የገጠር ሰው የሆነ ሰው እንግዲህ የገመድን ጥቅም በጣም እጅ ያዉቃለሁኝ ገበሬዎችም ያውቁታል በደንብ። እኔም ዛሬ ድረስ እንግዲህ እጠቀምበታለሁ ሰዓት ታየው ነገሮችን እጠቀምበታለሁ እሱ እሱ ነው ያለው ነገር እንግዲህ እና ገመድን በጣም እስከ ጥግ አውቃለሁ ብዬ አስባለሁ። በዚያም አለ በዚህ በአካላዊ እንቅስቃሴ ስመጣ ደግሞ እንግዲህ ተለይ ጥቅም እንደሚዉል ያው በተለያየ የአካል ብቃት እንቅስቃሴ የተማርናቸው ትምህርቶች ያሳያሉ እና እና ሁሉንም እንግዲህ አጣምሮ መጠቀም ያስፈልጋል ማለት ነው። እንዴ እኔ ሀሳብ እንደዚህ ነው እና ገመድ በጣም ከፍተኛ አጠቅማለሁ

ማዕድን ትጠቀማለህ ለሚለው ጥያቄ ደግሞ እንግዲህ ጥሩ ጥያቄ ነው የለም በጣም ሰፋ ላይ ሀሳብ አለው። እንግዲህ እንደ ኢትዮጵያ አንድ ሀገራችን በጣም ብዙ ማዕድናት አለ ይተጠራቀመ ነው። እንግዲህ እንደምን ሰዎች ባለሙያዎችም እንደሚፈበርኩት እንደሚያስተምሩን እንግዲህ ያው እንግዲህ ሀገራችን በጣም በተፈጥሮ ሀብት የበለፀገኝ ናት። የሚገርመው ግን እንግዲህ በቂ የሆነ የሰው ሀይል የተማረ አለመኖር እና ማሽኖች አለመኖር ነው። እኛን አሁን በጣም ወደኋላ እየጎተተና እንደስ ነው። እንጂ ማዕድን በጣም በጣም አልፎ ለአለም ራስ ምትረፈረፍ ማዕድ እንዳለን እንግዲህ ይታወቃል አለኝ። ሰዎች በሚሉንም አንፃር ብቻ ሳይሆን እንግዲህ መጽሐፍትም የሚናገሩት ነገር አለ። በተለይ የእምነት መጽሐፎች እነሱ በጣም አሳማኝ ስለሆኑ ግዴታ ማመን አለብን ነገር እኛ እንደ እምነታችን እናምናለን። ግን ማን ያወጣ እንግዲህ ሰው ሁሉ ይማራል እኔም ጨምሮ ተምሬያለሁ ግን እንግዲህ ይሄን ነገር እየተገበርንም አይደለም እሱ ጋር ትልቅ ችግር ክፍተትም አለ ብዬ እንደ ራሴ አምናለሁ። እና ማዕድ ትጠቀማል የሚለው እኔ አልጠቀምም እንዴ እንደኔ ብቻ ሳይሆን እንደሀገራችንም ትንሽ ዝቅ ያለበት ሁኔታ ነው። በማዕድን ቁፋሮ ሁኔታ በጣም ትንሽ ዝቅ ያለንበት ነው። እና በተወሰነ መልኩ የሚጠቀሙ አሉ እንግዲህ የተወሰኑ በዚህ በቅርብ ሰዓት በቅርብ ማለት የተወሰነ ተጭሮ የሚቃ የሚወጡ ማእድኖ ማዕድኖች አሉ። ለምሳሌ ወደ ሀገራችን ወደ ሰሜን ክፍል ለምሳሌ አንድ ጓደኛ ነበር ሲነግረኝ ወርቅ እንደሚያገኙ በጣም በመረጃ የተደገፈ ነገር ነው። የነገረኝ እና አሁንም ድረስ አለ የወርቅ ቁፋሮች አሉን። የመሳሪያ ያላችሁ ያቺን የጎበኙ ወርቅ አገኛሉ በጣም በብዙ ብር ነው የሸጠኝ በጣም በብዙ ብር በሚሊየን ብር የሚቆጠር ሚሸጠት የሚገርመው ደግሞ እና እንዴ እንደ እድል ነው። እሱንም እንግዲህ ሁሉም ቦታ አያገኙትም እንደ እድል ነው። ሲጫር ገጠመኝ ያገኛሉ አዛ ጋር ብዙ ነገር ካገኘሁ አንድ ጊዜ ካገኙ በቃቸው በጣም ውድ ስለሆነ ዋጋው እሷ አለ እሱ እንግዲህ ገጥም አንድ ጓደኛዬ ነው የነገርኝ የኛ አካባቢ እንኳን ያን ያሀል የለውም። በቃ ፈጽሞ የለውም ማለት ይቻላል በፍጹም የለውም እኛ አካባቢ ማለት እንግዲህ ተሞክሮ አልታየም ተጭሮ አልታየም ግን የለውም እስካሁን የሞከረ ህዝብም የለ። ሌሎችን እንጠቀም ራሱን የቻለ ቦታ ይኖረዋል ቦታ ቦታ እንግዲህ እነሱ በልምድ ስለሚያውቁት ነው አሁን ቀደም ልምዱ ስላላቸው ነው የሚያውቁተኝ አካባቢ ግን ምንም ነገር የለም። እኛ እንግዲህ የምናውቀው ይላኛዉን አፈር በመጠቀም ልማቶች ማልማት የተለያዩ ምርቶች በማምረት ምናምን የምንታወቀውና በዚያ መልኩ ነው ያለው ነገር። እና እኔም እንግዲህ ማዕድን ተጠቀማለሁ ለሚለው ጥያቄ ማዕድን ቁፋሮ መሆን የተለያዩ ወርቁ ነገሮች የተለያዩ ነገሮች አሉ ከመሬት ውስጥ እና እነሱ ጋር እንግዲህ እየተጠቀምኩ አይደለም። አላውቅም አላውቀውምም ተጠቅሜውም አላውቅም። ለወደፊቱ እንግዲህ ልጠቀም ላልጠቀም እችላለሁ ቦታ ምን አላባት ከተቀየረው እንግዲህ እለቱ ከብረው ከማህበረሰቡ ጋር ከተገናኘን አብሮ እነሱን ስራ የሚሰሩት መስራታችን አይቀርም። እንደ አካባቢያችን ከሆነ ደግሞ አካባቢያችን ልማት ማልማት ነው። ሌሎች ስራዎችን ደግሞ የመስመር ስራዎችን መስራት ንግዶችን ምናምኖች መሞካከር የተለያዩ ብቻ የተወለይ ባለበት ሰፈር ሰው ያለበትን ስራ ይሞክራል። ወጣ ብሎ ሰሄድ ደግሞ እንግዲህ ወጣ ብሎ ያለበትን ሁኔታ ይሞክራል እና በዛ ልክ ነው ያለው እኔ መረጃ አሁን እና ሁሌ ምንም አይነት ማዕድን አልጠቀምም ልምዱም የለኝም። ከዚህም አልፎ እንኳን የግቢ የዩኒቨርሲቲ ትምህርት ራሱ ተምሬያለሁ ከዚያ እንኳን ያየሁበት አጋጣሚ ምንም አይነት ቻንስ የለም ምንም አይነት እድል የለም። እንግዲህ ትምህርቱን እኛ የምንማረው እርግጥ የራሳችን ትምህርት አለ ግን በአካባቢው እንኳን በአካባቢው ሁኔታው የትምህርት ህይወቱ የራሱ ቤተሙከራዎችም ሆነ ባካባቢው ያሉ ተፈጥሮ ማዕድን መውጫ ቦታዎች ወይም ስራዎችም ህፃዎች ሲሰሩ አላየሁም እኔ እንግዲህ ሊኖር ይችላል። ግን እኔ እንደ አጋጣሚ እንግዲህ ያየሁበት ሁኔታ የለም። ስለዚህ አላየሁትም እንግዲህ ስለማልጠቀም መጠቀም አልችልም ብዬ ነው ማለፍ አለብኝ እና እና ማዕድን እንግዲህ ጠቃሚ ነገር ነው ሰዎች እየተቀየሩበት ነው። ብሞክር ደስ ይለኛል ባገኝስ? መክበር አለ ብከብር ደስ ይለኛል። ደግሞ እንግዲህ እስከማየው ድረስ ካላየሁት አላየሁትም እስከማየው ድረስ ግን ይው እንግዲህ በትግስት መጠበቅ ነው። ፍላጎቱ ካለ ግን አሁንም አሉ በሀገራችን በሰሜን በሰሜን በኩል በሰፊው ስላለ ሄዶ ከጓደኛ ጋርም ከዛም ማየት ይቻላል መሞከር ይቻላል። ፍላጎት ካለ ግን ያኔ ፍላጎት የለኝም። አሁን ላይ እንግዲህ ማዕድን አጠቃቀሙ ላይ ትንሽ የለኝም። እዉቀቱ አልሞከርኩትም እኔም ያን ያህል እንግዲህ በቀጣይ ጊዜው የሚሆነውን እንግዲህ ማየት ነው። እንግዲህ ቀኖች አዲስ ናቸው እና ሊሆን ይችላል ላይሆንም ይችላል። በሚለው ሀሳብ እንሂድ

በስራ ስንት ጥሪ ታደርጋለህ? ለሚለው ጥያቄ እንግዲህ እንግዲህ ሰው እንግዲህ የሚግባባው፤ አብዛኛውን ሰዓት እንግዲህ ነገሮች ቀለዋልና፤ አብዛኛው የሚግባባው በቃ ከኪሱ ባለ ስልኮች ነው የምግባበው በቃ። ነገር ካለ ደውሎ ደውሎ ይሄን ነገር እፈልጋለሁ፤ ይሄን ነገር አስተካክሉልኝ ማለት ነው። እና በስራ እንግዲህ እንደ እንደ ስራው እንደምፈልገው መረጃ ነው። እንግዲህ ስንት ጥሪ ታደርጋለህ እንግዲህ ብዙ ሊሆን ይችላል፤ ትንሽ ሊሆን ይችላል የታወቀው እሱ። ስራው እንግዲህ ይኸው ቶል ቶሎ የሚያስፈልግ አይነት ከሆነ የስራው በቃ ያለ ሰው መረጃ የምፈልገው ከሆነ የደወልኩ መጠየቅ ነው። ጀምረዋለሁ ስራውን ምን ላድርገው የሚለውን ነገር በተቻለ መጠን ቀድሞ ለመጨረስ መሞከር ነው። የሚያስፈልጉ ነገሮችን በቂ መረጃ መሳሰብ ነው። ስራው ከተጀመረ በኋላ ላይ ግን መሃል ላይ ደግሞ የሚያስቸግር ነገር ካለ፤ ምናምን እነሱን ደግሞ እንግዲህ አብሮ እንትን ብሎ ወደፊት መሄድ እየደወሉ ምናምን በተለይ በቪዲዮ ምን ይችላል፤ በስልክ ቀጥታ ሊሆን ይችላል፤ በመልእክት ጥሪ ሊሆን ይችላል፤ የተለያዩ ነገሮችን ሲስተሞችን የተለያዩ ዘደዎች ተጠቅሞ ከሰዎች ጋር ተገብቶ ይሰራል ማለት ነው። እንግዲህ የተለያየ ብዙ መንገድ አለው ስራው ተክክል እየሄደ ከሆነም እንግዲህ ጥሪ ማስፈለግም። ቀጥታ ሲጨርስ ስራውን ጨርሻለሁ ብሎ ማስረከብ ነው። የልማድ ስራዎች ከሆነም አብዛኛውም የኔ ስለሆነ እንግዲህ ራሴ የምሰራው ስለሆነ ካስፈለገ ሰው ነው፤ ካላስፈለገ ራሴ ነኝ፤ ምናልባት ጥሪ ባደረግ ከቤተሰብ ጋር ነው። ለአንዳንድ ነገር ምሳ ለማን ምሳ ለምን ዘዋወር ምናምን ተለያዩ ነገሮችን ለማድረግ ከሆነ፤ ሌላው እንግዲህ ያን ያህል አስወላጊ አይደለም። ጥር ማረጉ እየለማመነው እንግዲህ በተቻለ መጠን ሰው ነው እሁድ ነገር ጨርሶ ስራውን ቢሰራ አሪፍ ነው። መጀመሪያ ቅድመ ሁኔታ ቅድመ የሚባል ነገር አለ ቅዱን ጨርሶ ግብአት በእያንዳንዱ ተጠንቅቆ አድርጎ፤ ሞክሮ ግብአቶችን ተጠቅሞ ነው ወደ ስር መግባት ያለብን። ከስራ ገባ በኋላ እንደገና ወደ ስልክ ጥሪ መሄዷ ያው ትንሽ አስቸጋሪ ነው የሚሆነው። አንደኛ በቂ እውቀት ካለለህ ሊሳትም ይችላል ስራው ራሱ፤ በቂ እውቀት ያስፈልጋል። በደንብ አጥኖ ነው ምን አላችሁ ድንገት ከጠፋ ይደወላል ከዛ ውጪ ቪዲዮን ካስፈለገ በቪዲዮ ሊጠይቅ ይሆናል እንጂ አሁን እንግዲህ ያም የሚሆነው አብዛኞቹ የመስመር ስራዎች ሲሆኑ ናቸው እንጂ፤ የሆነ ግብርና ስራዎች በተለይ እነዚህ የምታውቁ ስለሆኑ ይዘናቸው ኖርናቸው ነው። የሰው ሀይል መፈለግ እና አለመፈለግ ጉዳይ ነው እንጂ ያን ያህል ሌላ ሰው የሚያስፈልግ አይደለም የምናውቀው ነገር የተለመደ ነው። እና የመስመር ስራዎች ከሆኑ አዲስ አዳዲስ ስለ በየሰአቱ አዳዲስ ስለሚሆኑ፤ ሳውም እንደ ፍላጎት ስለሚል ላይ ስጋ በደብቅ ይደወሉት ግዴታም ያስፈልጋል። ተደዋዉሎ መነጋገር ያለውን ነገር እሱ እሱ ያለበት ሁኔታ ነው አለ እንግዲህ። እና እንግዲህ በቻልነው አቅምኛም ተለያዩ ሰዎች ጋር የተገናኘን፤ እያወራን መረጃ የተቀየርነው፤ በቂ መረጃ ከሰበሰበን በኋላ ወደ ስሩ እንገባለን። ከዛ በቻልነው አቅም ደግሞ ሰአቱን አክብሮ፤ ፈጠን ብሎ አድርሶ ደጋግሞ አይቶ ድክመቶችን በደንብ መርምሮ፤ ጥንካሬዎችን በደንብ ጠንካራ ጎኖችን በደንብ አሳልፎ፤ ከዚያ በኋላ ወደሚቀጥለው ስራ ማሳለፍ ለሰውየው ይረከባል፤ ምላሹን ተቀብሎ ወደሚቀጥለው ስራ ለመሄድ መጓጓት አዲስ ነገር መስራት መሞከር ማሻሻል ባለፈው ማሻሻል ግዴታ ነው። እሱ እሱን አለበት ሁኔታ እና እንግዲህ እኔ በኩል ያለ መረጃ እንግዲህ ይሄ ነው። በስራ ዘንድ ጥሪ ታደርጋለህ? ለምል የጥያቄ እንግዲህ መወሰን መቻልው እንደ ስራው አይነት ነው። በደንብ አውቄው ከገባውኝ ጥሪውን ቀንሳለውኝ። ሌላ ሰው የሚያስፈልገው ሰዎችን መጠራት ካለባቸው ታላወቅኩት ግን በጣም በጣም በተደጋጋሚ ጥሪ ላድርግ ነው። ሌሎች ግን ኖርማል ሌሎች ግን በአካባቢ እንዲሁም ሰራቸው ስራዎች ደግሞ የአካል ማጥ ጋር ከተያዘ የሚሰሩ ስራዎች ደግሞ እነሱ ያው ያን ያህል ጥሪ አስፈልጋቸውም። ራሴ የምሰራቸው ስራውን ካስፈለገ ሰው ጉልበት ነው እነሱ ጋር ከደንበኛ ጋር ተጋብቶ መስራት ያለው ሀሳብ እንደዚያ ነው እንግዲህ እኔ እንደተረዳሁት። ላይ የሚያስፈልጉ ከሆነ እንግዲህ ከእኔ የማልፈው ባለሙያዎችም ደወለ ያስፈልገን የመስመር ስራዎች ልምድ ያላቸው ሰዎች ከዚህ በፊት የሰሩትን ሰዎች መጠየቅ እንዴት ነበር ምናምን ማለት። በጣም የሚከብድ ከሆነ ከዛ ውጪ አለው በሙያው የለመደ ሰው ሙያው በሚያዘመርቁ ቁመስራት ነው የሌለው አዲስ ነገር ይፈጠር መቼም እና እሱ እሱ ያለው ነገር እንግዲህ ደስ የሚል ነገር ነው። ያለው ብዬ አምናለሁ እኔ ቀጣይ ስራዎችንም እንግዲህ አብሮህበት አብሮብህ በጥር እያደረጉ የተደዋወሉ በተለይ የመልዕክቶች መተግበሪዎች እየተላላኩ መስራት ያስፈልጋል። እና ይሄ ሁሉ እንግዲህ ጥሩ ሀሳብ ነው ብዬ አስባለሁ ለቀጣዩም።

ውሳኔ መስጠት ትችላለህ? አዎ ግድ ነው። በጣም ወሳኝ ጥያቄ ነው እንዲያውም ደስ ይላል። አዎ ውሳኔ መስጠት እችላለሁ። እንግዲህ እያንዳንዱ ሰው የራሱ የሆነ ውሳኔ አለው እንግዲህ። እንደው ትልቁ ችግር ውሳኔ አለመወሰን ችግር ያለመስጠት ችግር የፍራቻ የስጋት ችግር እሱ በጣም አወዛጋቢ ነው። እንደውም እኔ ለራሴ እንግዲህ በመሰረቱ የማስተዳደረው ቤተሰብ ባለቤቴን ሁሉን የራሴውን እንግዲህ የራሴ መንገድ አለ የራሴ ምወስንበት መንገድ አለኝ። ውሳኔ ደግሞ እንዲሁ ዝም ብሎ በቀላሉ የሚወሰን አይደለም የሆነ ስራ ሲሰራ። እንግዲህ መጀመሪያ መለኪያዎች አሉ። መመሪያዎች አሉ እነዚያን አንብቦ ተረድቶ እዋጣዋለሁ አልወጣውም ብጀምረውስ ባልጀምረውስ የሚለውን ነገር እሱን ነገር በደንብ አጤኖ በደንብ የምችለው ከሆነ። በሙያው በደንብ የተካንኩ ከሆንኩ ልምዱ ካለኝ። ውሳኔ በደንብ ማስተላለፍ እችላለሁ አለቀ። ሌሎች ከዚ ውጪ ደግሞ ሌሎች ማስተዳደር የምችለውን ነገር መስራት የምችለውን ነገር ማልማት የምችለውን ነገር ሶ እሱን ውሳኔ ግዴታ ያስፈልጋል። የሚገዙ ነገሮች ካሉም እነሱን ወስኖ መግዛት አስፈላጊ ከሆነ ግዴታ ቁርጠኝነት ሀሳብ ካለ እሱ እሱ አሪፍ ነው። ከዛ ውጪ ግን ካልሆነልኝ ውሳኔ ዝም ብሎ ከባድ ነው የሚሆነው ግዴታ መቻሌን እርግጠኛ መቶ ፐርሰንት እርግጠኛ መሆን አለብኝ። አብዛኛው ሰው እንዲያውም አብዛኛው በየውሳኔ ነገር በጣም አስቸጋሪ ነው በመሰረቱ አብዛኛው ሰው እንዲ የሚቸገረው እዚህ ጋር ውሳኔ ጋር። መጨረሻ ይሄድ ይሄድና ወሰን ሲበል ወደኋላ ይሄዳል ፈራ ፍራቻ አለ። ወደኋላ ብመለስስ ባይሳካስ ሰው ምን ይለኛል? የተለያዩ ነገሮች መላምቶች አሉና። ከዚያም አልፎ እንኳን በፍቅር ደረጃ እንኳን ስኔድ። ጓደኞች ያወሩና ያው እንግዲህ ባለቤትና ባሉ። መጀመሪያ ይተዋወቃሉ ሲያወሩ ሲያወሩ ከዚያ በኋላ ጊዜ በኋላ ወደ ውሳኔ ሲገቡ ይፈራራሉ በቃ። እንግዲህ የህይወት ደረጃው ሊጀመር ሲል። መጨረሻው ሊጀምር ሲል እንግዲህ የሆነ ጥርጣሬ ይመጣል ብሆነኝስ ባልሆነውስ እንደው የሆነ ነገር ሊፈጠር ሲል እንዲም ይመጣል ስጋቻ አለና እንግዲህ ከብዙ ምልከታዎች ካየሁት አንፃር ነው የማወራው። ዝም ብሎ እንዲህ በአየር ላይ ይቆያል። መጨረሻ ግን ወደ አንድ ተሰብሰቡ ሲባል እሺ እንቢ ይላል የሆነ ትንሽ ከበድ የሚለው ነገር አለ። ሰው በመሰረቱ የሰው ልጅ ይሄ የሁሉም ሀሳብ ነው። እንግዲህ ሰዎች ስንባል እናስባለን ውሳኔ ግባ ስንል እንፈራለን በቃ እንፈራለን ነገሮች ብንሳሳትስ? የሆነ ነገር ከጀርባችን ቢከተልስ ምን የሚለውን ነገር እንዴት እንዋጣዋለን የሚለውን ነገር ትንሽ መፍራት እንግዲህ። ጥሩ ነው በመሰረቱ ጥሩ ነው አንድ ነገር እንግዲህ ጥሩ ጎንም አለ መጥፎ ጎንም አለ መፍራቱ ጥሩ ነው። መወሰኑም ጥሩ ነው። ግን መፍራቱም አንዳለ ነው ግደታ የማልወጣውን ሀሳብ ወይም ስራ ገብቼ። በማልወጣው አይነት ምክንያት ብደረድር ምንም መፍትሄ የለውም ያው። ሳላስበው ወስኜ መጨናነቁም ትንሽ ውጥረት ነው የሚሆነው። እና አስቦ ሰው የፈለገውን እንደሚሰራው አስቦ በደንብ ቢወስን እሱ ትልቅ ነገር ነው እላለሁ። እንግዲህ አብዛኛው ሰው ግን የውሳኔ ችግር ያለበት ይመስለኛል። ከታች እስከ ትልቁ ትንሽ አስቸጋሪ ነው ወይ ሰዎች በችኮላ ይወስኑታልኝ? ብሎ በቃ የለም በውሳኔ ይቸኮላል ከዚህ በሐላ ስራው ትንሽ ከበድ ይላል። ስራው ከበደ ትንሽ ችግር ይመጣል። ከዚያም አልፎ ደግሞ እንግዲህ አውቆ የሚወስኑ ሰዎችም አሉ እንደራሴ እንግዲህ። የራሴ የምወስንበት መንገድ መመርመሪያ መንገድ አለኝ እሱ ደስ ደስ ስለኝ በቃ እንግዲህ። ነገሮችን አይቼ ነው አምኜበት በደንብ አጥኜው መስራት እስከቻልኩት ድረስ ብወሰነው ችግር የለም። ያው ጊዜ ሊፈጅ ይችላል ቶሎ ሊሰራ ይችላል እሱ እንግዲህ የጊዜ ቀደም ተከተል ነው የሚሆነው። ከዛ ውጭ ያለው እንግዲህ መወሰን እና አለመወሰን የራሳችንን ጉዳይ ነው ብዬ ነው ምለው እኔ። እና ጉዳዩ ከመጀመሪያው ከመጀመሪያው ሰው ጋር ነው የሚያርፈው ብዬ አሰባለሁ። እኔ እንደራሴ እንግዲህ ጥሩ ውሳኔ ሰጪ ነኝ የባለውበት አቅም ብዬ አስባለሁ። ያው ከፍ ያለ ትልልቅ ነገሮችን ባልወስንም ትልልቅ ፕሮጀክቶችን የተለያዩትልልቅ መሰብሰቢያ ቦታዎች ላይ ባይሆንም። ያው ግን እንደ አቅሜ እንደ ቤተሰብ እንደ ልጅ አሳዳጊ። ምናምን አጠቃላይ እንደ ጓደኛም የሆነ መወሰን አቅም አለ ብዬ አስባለሁ መስራት ለመስራት ማቆም ስለማቆም ማለት ነው። እሱ እሱ እንግዲህ ጥሩ ይመስለኛል እንደኔ ሀሳቦት። ቀጣይ ደግሞ እንግዲህ ከዚህ ውሳኔ ከትንንሽ ውሳኔዎች አልፎ ደግሞ ትልልቅ እንደ ሀገርም የሚወሰን ውሳኔዎች እንደ ቤተክርስቲያን የሚወሰን እንደ እምነት የሚወሰን ውሳኔዎች። ሌላም እንግዲህ የሚወሰኑ ወሳኔዎች ይኖራሉ እና ከሀገር ውጪም። በሀገራት መካከል የሚወሰኑ ውሳኔዎች ይኖራሉ እሱ እሱም እያለ እንግዲህ ቀስ እያሉ በሰል ያሉ ሲሄዱ የሚደረግ ነው ሁኔታ ነው ያሉ እና። እንግዲህ ደስ ይለኛል ውሳኔዎች በመወሰን። የሰው ልጅ ጸጋ እንዲሁም ውሳኔ የመወሰን አቅም ነው በቃ ውሳኔ የመወሰን አቅም በጣም ትልቅ ነገር አለው። ቁርጠኝነት ያስፈልጋል በቃ የሆነ የርህራሄ ነገር የመታልል ነገር የመፍራት ነገር። በሰዎች አሉባልታ የመሸነፍ ነገር ይሄ ሁሉ አይሰራም ለነገሮች ውሳኔ መወሰን ግድ ነው ውሳኔ ያስፈልጋል። በማነበት ሰው ወስኖ መሄድ በቃ ፈጣሪ ሲፈቅደው ይሳካል ካልተሳካ ደግሞ ማስተካከል ነው